በመስመር ላይ ሙዚቃ ትሰማለህ? አዎ በጣም በርካታ የሆኑ ሙዚቃዎችን በመስመር ላይ የምናዳምጥበት ሁኔታ ስላለ እኔም በመስመር ላይ በመሆን የተለያዩ ሙዚቃዎች የተለያዩ ዜማዎችን እያዳመጥኩ ጉዞ የማደርግበት ሁኔታ ነው ያለው። እና በመስመር ላይ እንግዲህ በጣም ብዙ ሰዎች ሙዚቃዎችን እያዳመጡ የሚጓዙበት ሁኔታ አለና እኔም በመስመር ላይ በርካታ ሙዚቃዎችን እያዳመጥኩ ብዙ ጉዞዎችን እያረኩ የምገኝበት ሁኔታ አለ። እና እኔ ብቻችን በጣም በርካታ ሰዎች የሚጠቀሙት እና በጣም የብዙዎች እንትን ጉዳይ ነው እና

መዝሙር ትወዳለህ እጅግ በጣም ከምወደው መካከል አንዱ መዝሙር ነው እና ብዙን ጊዜ መዝሙር ለመንፈሳዊ ጥቅም ስንል ለአላማዊ ጥቅም ብቻ ማድረግ ለመንፈሳዊ ለአላማ ለሁሉም ይጠቅማል። በነገራችን ላይ እና ከፍተኛ የሆነ ጥቅም ስላለው መዝሙር ማዳመጥ መዝሙር መከታተል መዝሙር ማየት እና ማዳመጡ እጅግ ከፍተኛ የሆነ ጥቅም ስላለው። አብዛኛው ሰው ስለመዝሙር ጥቅም መረዳት መቻል አለበት። እና ጥቅሙን እና ግንዛቤ ውስጥ በመግባት ራሱን አላስፈላጊ ነገሮች መከላከል

መዋኘት ትችላለህ መዋኘት ላይ ብዙም አይደለሁም ምክንያቱም የዋና ችሎታ ብዙም የለኝም እና ስለ ዋና እንግዲህ በጣም በርካታ የሆኑ ዋናተኛ ይዋኛሉ ይዝናናሉ እጅግ ደስ ከሚሉ የተፈጥሮ መዝናኛ መካከል አንዱ ዋና ነው። እና በዋና እንግዲህ ከፍተኛ የሆነ ጥቅም ማግኘት የሚቻልበት ዘዴ ስላለ ሁሉም ሰው ስለ ዋና ትርጉምና አስፈላጊነት በዚህ በዋና ውስጥ መማርና ማወቅ መቻል አለበት። ዋና እንግዲህ አንዱ ከባህላዊ የስፖርት አይነቶች አንዱ ስለሆነ በዋና ራሱን ከተለያዩ ጥሞች ማግኘት የሚችልበት ዘዴ አለ

ደብዳቤ መጻፍ ትወዳለህ? ደብዳቤ መጻፍ እጅግ በዓላዊ የጻፋፍ ዘዴ ቢሆንም፤ እንግዲህ ደውዳቤ በጣም በርካታ መልእክቶችን የምናስተላልፍበት እና በጣም ብዙ መልእክቶችን የምንልክበት መንገድ ስለሆነ እኔም ደብዳቤ በመጻፍ የተለያዩ መልእክቶችን ለሚመለከተው አካል እያደረስኩና እየጠቀምኩባትና እየጠቀምኩበት የምትገኝበት ሁኔታ ነው ያለው። እና ደብዳቤ ከፍተኛ የሆነ ጥቅም ያለው የመልእክት መላላኪያ ዘዴ ስለሆነ እኔም በደብዳቤ በመላክ ብዙ ጥሞችን እያገኘሁና እየሰጠሁ የምገኝበት ሁኔታ ነው ያለው።

የትኛውን ወቅት ትወዳለህ? እኔ የምወደው ወቅቶች የትኛው ነው? ከጥር እስተ መጋቢት ያለው ወቅት በጣም እየተሻለ የምወድ ወቅት ነው። እና ይሄ ወቅት እንግዲህ በርካታ የሆነ የጥሞች ያሉት ሲሆን ከዚህም አንፃር ሙቀቱ የተስተካከለና መጠነኛና ጥሩ የሰውነት ምቾት የሚሰጥ የአየር ሁኔታ በሚኖርበት ወቅት ነውና። እነዚህ ወቅቶች ብዙዎች የሚፈልጉትና የሚዝናኑት ከዚህም በላይ የተለያዩ አመታዊ በዓላት የሚከበሩበት እና በጣም በርካታ የሆነ ጠቀሚታ ያላቸው ወቅቶች ስለሆኑ እነዚህ ወራቶች እኔ በከፍተኛ ሁኔታ የምጠቀምበትና የምወደው ወቅት ነው

የምመኘው ስራ ምንድነው ዶክተር እና በጣም የምወደው ስራ ነው። እና ይሄ ስራ ቀላል የሚባል አይደለም በጣም በርካታ የሆነ ጥቅሞች ስላሉት ነው የምወደው፣ እና እጅግ የታመመን ህዝብ የታመመን ሰው መርዳትና ማከም ማዳን ማለት በጣም ትልቅ የሆነ ጥቅም ስላለው በዚህ ሙያ ላይ መሰማራት፣ በዚህ ሙያ ላይ ሰርቶ የተሻለ ነገር ማግኘት፣ የተሻለ ነገር ማድረግ፣ እና ለሰው ልጅ መርዳት ማለት ነው። እና እጅግ የምወደው እና የማከብረው ሙያ ስለሆነ በዚህ ሙያ ላይ ለመሰማራት ከፍተኛ የሆነ ጥራት እያደረኩ ያለው ሰው ነኝ።

የስልክ ባትሪ ምን ያህል ይቆያል? የስልክ ባትሪ እንግዲህ እንዳጠቃቀማችን ይወስነዋል እና አጠቃቀማችን። ብዙ ከፍተኛ የባትሪ ፍጆታ የሚፈጁ የማህበራዊ ሚዲያ የምትጠቀም ከሆነ በጣም የስልክ ፍጆታ የባትሪ ስልክ ያላችሁ በዛ ሊጨምር ይችላል። እና የሚወስነው የስልክ አያያዛችን አጠቃቀም

በዚህ ቅዳሜና እሁድ ምን አድርጋለሁ በዚህ እሁድ እና ቅዳሜ የተለያዩ ፕሮግራሞችን በማውጣት ከሰኞ እስከ አርብ ሊሰሩ የሚችሉ የስራ ሁኔታዎችን ቅደም ተከተል በማዘጋጀት የስራ አንድ ሀሳቦችን በማዘጋጀት ከሰኞ እን ሊሰሩ የሚችሉ የስራ ሁኔታዎችን ጥንቅቅ አድርጎ በማውጣት ስራዎችን ቀለል ለማድረግ ያመች ዘንድ።

በስራ ስንት ጥሪ ታደርጋለህ እንግዲህ እንደየ ስራው ሁኔታው ይወስነዋል? እና በጣም ከፍተኛ የስራ ሰዓት በሆነበት እና በተለይ ሰኞ እና ማክሰኞ ከፍተኛ የስራ ጥሪ የሚከናወንበት ስለሆነ በዚህ ሰዓታት በርካታ ስራዎችና በርካታ ጥሪዎች ሊኖሩ የሚችሉበት ሁኔታ ይኖራል። እና በዚህ ጊዜ እንግዲህ ጥሪዎች እየኖሩበት እና ብዙ መስተንግዶ የሚስተናገዱበት ጊዜ ነው

ቅመማ ቅመም የሚበዛበት ምግብ ትወዳለህ? ቅመማ ቅመም የበዛበት ምግብ በጣም ጥሩ ከሚባሉ የምግብ አይነቶች መካከል አንዱ ስለሆነ ይሄ ምግብ እንግዲህ። በርካታ ጥቅሞችን እስከሚያስገኘን ድረስ በጣም ብዙ ሰዎች ይወዱታል ይመገቡታል ቅማቅም የሚመዛበት ምግብ ግን ከጣፋጭነቱ ባሻገር። አስፈላጊ የሆኑ ንጥረ ነገሮች ልናገኝበት እንደምንችል የታመነ እስከሆነ ድረስ ይሄን ምግብ በብዛት እየተመቀመ የተለያዩ ጥቅሞችን እያገኘን እንገኛለን። እና በጣም በርካታ ሰዎች ይሄን ቅመማት የበዛበትን ግን የሚመርጡት እና ፍላጎታቸውን የሚያሳዩበት የምግብ አይነት ነው እና። እኔም ቢሆን ቅመማ ቅመም የበዛበት ምግብ በጣም አድርጌ እወዳለሁ እመገባለሁ በጣም ጥሩ ስለሆነ

ዜና በመስመር ላይ ታነባለህ? አዎ በጣም በርካታ ዜናዎችን በመስመር ላይ እያዳመጥኩና እያነበብኩ የምሄድበት መንገድ አለ። ይሄ ደግሞ የተለያዩ መረጃዎችን ለማግኘት እስከሚጠቅመን ድረስ እኔም በዚህ በመስመር ላይ ጉዞዬ የተለያዩ መረጃዎችን እያዳመጥኩና እያነበብኩ የምሄድበት ሁኔታዎች አሉ። ምክንያቱም ሌሎች ጊዜዎች የተለያዩ ስራዎችን የምከውንበት ጊዜ ስለሆነ በዚህ ሰዓት ደግሞ ትርፍ ጊዜ ስለሆነ እነዚህ መረጃዎችን እያገኘውና እየተጠቀምኩበት የምሄድበት ጊዜዎች ናቸው

ቃልህን ትጠብቃለህ ቃል ግዴታ ነው። ቃል መጠበቅ ማለት ቀላል ነገር አይደለም። ቃል ከምንም በላይ ይበልጣል ስለዚህ ቃላችን መጠበቅ አለብን እና ቃላችን ስንጠበቅ እንግዲህ ከፍተኛ የሆነ የሰዎች እምነት በእኛ ላይ ያድራል እና ጣራችን መጠበቃችን በቀላሉ የሚታይ አይደለም እና የተለያዩ ስራዎችን ለመስራት የተለያዩ ግንኙነቶችን ለማጠናከር እና የተለያዩ አስፈላጊ የምንላቸው አገልግሎቶችን ለማከናወን ቃል መጠበቅ አስፈላጊ ስለሆነ ሁሉም ሰው ቃሉን በመጠበቅ የተለያዩ ስራዎችን መከወንና ማከናወን ያለበት ጉዳይ ስለሆነ እኔም ቃሌን በመጠበቅ ከተለያዩ አገልገሎቶች ጋር አብሮ ለመስራት ይመች ዘንድ ቃሌን እጠብቃለሁ።

በምን ትመገባለህ? እንደየምግቦቹ ይወሰናል ምግብ እንግዲህ የተለያየ የአመጋገብ ዘዴ ቢኖርም ምግብ እንግዲህ በሹካ ማንኪያዎች በማንኪያዎች የሚበላ ሊኖር ይችላል። ዳይሬክት በእጅ የሚበላበት መንገድም አለና እንደየ የምግብ አዘጋጅቶቹ እየተለያ የአመጋገሙ ሁኔታዎች ስላሉ። ምግቦች እንግዲህ በዚህ ልክ አመጋገባችንም የተለያየ ሊሆን ይችላል። እና ለምሳሌ እነ ፓስታ እና መኮረኒ አይነት መግቦች በማንኪያ የምንበላበት መንገድ ሊኖች አንዲሁም የተለያዩ ፍርፍሮችን ደግሞ ቀጥታ በእጃችን የምንበላበት ሁኔታ ሊኖር ይችላል። ከዛ ውጪ ግን እንጀራ በውጥ እና በሌሎች የወጥ አይነቶች ቢሆን ደግሞ ቀጥታ በእጃችን አንስተን የምንበላበት የአመጋገቡ ሁኔታዎች ስለሚኖሩ እንደየምግቡ አዘጋጀት የተለያየ የአመጋገብ ሁኔታዎች አሉ። ሶ ዊ

ምን የቤት እቃዎችን ትጠቀማለህ? የምጠቀማቸው የቤት እቃዎች እንግዲህ በጣም ብዙ አይነት የቤት እቃዎች አሉ ከእነዚህ በትንሹ የተለያዩ የምግብ ማዘጋጃ። የቤት እቃዎች አሉ የተለያዩ የእቃ ማስቀመጫ ምደርደሪያዎች አሉ የተለያዩ የልብስ ማስቀመጫዎች አሉ። እንደየ አገልግሎታቸው የተለያየ የሆኑ የእቃ የቤት እቃዎች አሉና ጥቅማውም በዛ ልክ የተለያየ ይሆናል ማለት ነው። ለምሳሌ የብረት ድስት የምንላቸው የተለያዩ በራዶች አሉ እነዚህ እነዚህ ደግሞ ምግብ ለማዘጋጀት የምንጠቀምባቸው የቤት እቃዎች አሉ። እና ከእነዚህም በተጨማሪ ሌሎችም ደግሞ የእቃ መደርደሪያነት የሚያገለግሉ ሸልፎች አሉ። እነዚህም እነዚህም ያው እየተለያየ ስለሆነ እንደየ አገልግሎታቸው እንደየ አገልግሎታቸው የተለያየ እቃ የቤት እቃዎች ይኖራሉ ማለት ነው። ስለዚህ እነዚህ የቤት እቃዎችን በጥንቃቄ በመያዝ የተለያዩ አገልግሎቶችን ማግኘት የምንችልበት ሁኔታ አለ ማለት ነው

የትኛውም ባህላዊ ምግብ ትወዳለህ? እንግዲህ በጣም በርካታ የምግብ አዘጋጃጀት ዘዴ እንዳሉ እናምናለን ከእነዚህም መካከል ዘመናዊ ያለ ባህላዊ የምግብ አዘጋጃጀት ዘዴዎች አሉ። በርካታ የሰዎች ፍላጎት ሆኖ ያገኘነው ግን በርካታ ሰዎች የሚመገቡትን ባህላዊ የምግብ አዘጋጀት ስለሆነ እነዚህ ባሀላዊው የምግብ ወጪ ደግሞ እጅግ ከሚሰጡት ጥቅም አንፃር ጣፋጭነታቸውን በዛ ልክ ስለሆነ። እነዚህን ምግቦችን አዘወትሮ መመገቡ ከፍተኛ የሆነ የሰውነት ግንባታዎችን ለማጠናከር እና የተለያዩ ጥቅሞችን ለማግኘት። ባህላዊ የምግብ አዘጋጃጀት እጅግ ተመራጭና ተፈላጊነቱ በዛ ልክ ሆኖ አግኝተነዋል። እና እኛም ሁላችንም እነዚህን አይነት መግቦችን በማዘጋጀት ባህላዊ የምግብ አይነቶችን በመጠቀም ራታችን ከተለያዩ በሽታዎች ራሳችንን ከተለያዩ አላስፈላጊ ነገሮች መከላከል እና መገንባት የምንችልበት ሁኔታ ይኖራል

ጠዋት በስራ ምን ታደርጋለህ? እንግዲህ በርካታ ስራዎች ይኖራሉ ጠዋት ላይ እና እነዚህ ስራዎች እንግዲህ ቅደም ተከትሎችን በማስቀመጥ ስራዎችን በማደራጀት እቅድ በማዘጋጀት የተለያዩ ስራዎችን ቀኑን በሙሉ መከወን የምንችልበት ሁኔታዎች አሉ። እና ስለዚህ ምን ማድረግ መቻል አለብን ቅድሚያ የምንሰጣቸውን ቅድሚያ መስጠት በኋላ የሚሰሩትን ደግሞ በኋላ መስጠት ነው። ለዚህ ደግሞ ምን ያስፈልጋል እቅድ ማዘጋጀት ያስፈልጋል። በእቅድ ስንመራ ስራዎቻችን በአግባቡ እናጠናቅቃለን በተፈለገበት ጊዜ በተፈለገበት ሰዓት የምንጨርስበት ሁኔታ ይኖራል። ስለዚህ ምን ያስፈልገናል። ጠዋት በስራ ምን ታደርጋለህ? የሚለው እቅድ ማዘጋጀት ነው ዋናው እቅድ ነው። ከምንም በላይ እቅድ ያለው ስራ መጨረሻውም ያማረና የሚያዋጣ ስለሚሆን እቅድ ማዘጋጀት እጅግ ወሳኝ። ስለሆነ ሁሉም ሰው እቅድ በማውጣት ከፍተኛ የሆነ ጥቅም ማግኘት የምችልበት ሁኔታ ስላለ እቅድ ከምንም በላይ ቀላል የሚባል ስላልሆነ እቅድ ማውጣት እቅድ እጅ ይሁሉም በላይ የበላይ ስለሆነ ማለት ነው

አዲስ አመት እንዴት ታከብራለህ? አዲስ አመት እንግዲህ በርካታ ፕሮግራሞች የሚያስፈልጉት የበዓላት አይነት ስለሆነ ይሄ በዓል እንግዲህ የተለያዩ ለስጋነት የሚያገለግሉ በግና ፍየሎችን በመግዛት ለእርድ ማዘጋጀት ዶሮም እንዲሁ አስፈላጊ ነው። ከዚህ በተጨማሪ የተለያዩ የዳቦ አዘጋጀት። አሉ እነሱን የዳቦዎችንም አዘጋጅቶ በመገኘት ሌሎች ደግሞ ለቡና የሚያገለግሉ ስኳር ቡና። እንዲሁም የተለያዩ የፋንዲሻ አይነቶች እና እንዲሁም ለውበት ማድነቂያ የሚሆነው የተለያዩ ቀጤማዎችን የተለያዩ አበባዎችን በመሰልሰል በዓሉን በድማቅ ሁኔታ የሚከበርበት ሁኔታዎችን ይዘጋጃል። ከዚህ በተጨማሪ የተለያዩ ቤተሰቦችን የተለያዩ ጓደኞችን የተለያዩ የተከበሩ እንግዶችን በመጥራት በዓሉ በደማቅ ሁኔታ በጋራ የሚከበርበት ሁኔታ ነው ያለው። ይሄ ደግሞ በጣም ለበአሉ ድምቀት ወሳኝ ሚና ስላለው በዚህ መልኩ በዓላት እየተከበሩ እና እኔም በዚህ ልክ እያከበርኩኝ የምገኝበት ሁኔታ ነው ያለሁት

ወደ ስራህ በሰአቱ ትደርሳለህ ምንም ጥያቄ የለውም ይሄ ትልቁና ወሳኙ የስራ መጀመሪያ ስለሆነ። ምንድነው? እሚያስፈልገን ስራ ስንሰራ ቅድሚያ በሰአት መድረስ በሰአቱ ስንደርስ እቅዳችንን በሰአቱ ለመከወን እና ለማከናወን ስለሚጠቅመን ምን ማድረግ መቻል አለብን። ቀድመን በሰአት መነሳት ቀድመን በሰአት ተነስተን ደግሞ ከተፈለገበት አላማ እንድንደርስ በሰአቱ መነሳት እና በሰአቱ መድረስ ያስፈልጋል። ስለዚህ ሁላችንም ቢሆን ወደ ስራ በሰአቱ የምንደርስበትን ጊዜ ማዘጋጀት እና ማቀድ ያስፈልጋል። እና እሄ ቀላል ሚባል ስራም አይደለም እና እጅግ ወሳኝ የሚባለው የስራችን የመጀመሪያ በሰአቱ መድረስ ነው። እና ሁላችንም ቢሆን ሰዓታችን ጊዜያችንን በአግባቡ እየተጠቀምን አስፈላጊውን ጥቅማ ጥቅማ ማግኘት እንድንችል ያግዘናል

ቤትህን ምን ያህል ጊዜ ታጸዳለህ? ቤት እንግዲህ በየቀኑ ግዴታ መጸዳት መቻል አለበት ቢያንስ ጠዋትና ማታ ሁለት ጊዜ በቀን ቢጸዳ የተሻለ የውበት። ይኖረዋልና የቤት ወበትን ለመጠበቅ እንግዲህ ቶሎ ቶሎ ማጽዳቱ ደግሞ የተሻለ ቢሆንም ግን ከተለያዩ የስራ ጫናዎች አንፃር ደግሞ ቤት ያው እንግዲህ በተለያየ ጊዜ ሊፀዳ የሚችልበት ሁኔታ ይኖራል። እና በቀን ሁለት ጊዜ ግን ተመጣጣኝ የቤት ጽዳት ነው የሚል አለኝ እኔም በቀን ሁለቴ ጠዋትና ማታ የማጸዳበት ሁኔታ ነው ያለው። ከዛ በተጨማሪ ግን በርካታ ፕሮግራሞች ባሉበት ሰዓት ግን ቶሎ ቶሎ ሊጸዳ የሚችልበት ሁኔታ ይኖራል። ዋናው ግን ጊዜው እና ፕሮግራሞች ያሉበት ሰዓት ይወስነዋል

ልብስህ ምን? ያህል ጊዜ ታጥባለህ ልብስ እንግዲህ እንደየአስፈላጊነቱ የሚጸዳበት ሁኔታ አለ። አሁን በቀን አንዳንድ ጊዜ የሚጸዳበት ሊኖር የሚችልበት ሁኔታም አለ። እና በሳምንት ሁለቴ ማክሲመም የሚጸዳበት ሁኔታ አለ። ይሄ ደግሞ ምንድነው? በዓላት አካባቢ ላይ ብዙ ሰው ልብስ የሚያጥብበት ሁኔታ አለ። እኔም በዓላት አካባቢ በጣም በተደጋጋሚ ልብስ የማጸዳበት እና የማጥብበት ሁኔታ ነው ያለው። ከዛ ባለፈ ደግሞ በስራ ሰዓታት ያው ብዙ ጊዜ ልብስ ላናጥብም እንችላለን። በዚህ ጊዜዎች እንግዲህ የተለያዩ ስራዎች ስለምንከውን ልብስ የማጥበቅ ሁኔታችን ሊቀንስ የሚችልበት ሁኔታ ነው ያለው። ብዙ ጊዜ ግን ልብስ የምናጥብበት በዓላት አካባቢ ቢያንስ በሳምንት ሁለቴ የሚታጠብበት ሁኔታ ይኖራል

የምትወደው መጠጥ ምንድነው? የምወደው መጠጥ ብዙን ጊዜ ለስላሳ ነገሮችን ለስላሳ ነክ የሆኑ መጠጦችን ትኩረት አድርጌ የምጠጣው አይነት ነው። ማንጎ ጁስ፣ ፓፓያ ጁስ፣ አቮካዶ ጁስ እነዚህ ጁሶች በጣም ተመጣጣኝ እና ለሰውነት እጅግ አስፈላጊ ስለሆኑ እነዚህን መጠጦች በብዛት የምጠጣበት ሁኔታ ነው። ያለው ከትኩስ መጠጦች ደግሞ ቡና እና ሻዮችን እጠጣለሁ። ከዚህ በተጨማሪ ደግሞ ማኪያቶ እና ወተቶችንም እንዲሁ የምጠጣበት ሁኔታ አለ። ከዚህ በተጨማሪ አልፎ አልፎ ደግሞ አልኮል ነክ መጠጦችም እንዲሁ አስፈላጊ ሆነው ሲገኙ የምጠጣበት ሁኔታ አለ። ግን ብዙ ጊዜ አልኮል በበዛበት ሰዓት ብዙ ጉዳት ሊያመጣ ስለሚችል አልኮጎል አብስቶ መጠጣት ደግሞ ራሱን የቻለ ጉዳት ስላለው አብስቶ መጠጣት የሚመከር እንዳልሆነ አምናለሁ።

ሽማግሌዎችን እንዴት ታከብራለ? ሽማግሌዎች እንግዲህ በተለያየ መልኩ የሚከበርበት ሁኔታ ቢኖርም እንደየ አጠቃቀማችን እንደየ ክብራችን መጠን በጣም ብዙ አይነት ያከባበር ሁኔታዎች ሊኖሩ የሚችሉበት መንገድ አለ። ከዚህም ምንድነው ለእነሱ የሚያስፈልጋቸውን ዋና ዋና ተግባራት በመፈጸም የሚገባቸውን የክብር ሁኔታ መግለጽ እንችላለን። ለእነሱ የሚያስፈልጋቸውን አገልግሎቶች በቀላሉ በመፈጸም የሚገባቸውን አገልግሎቶች ሁሉ በማድረግ እነሱ መስራት የማይችሉትን ስራዎች በማገዝ እና ለእነሱ ታዛዥ በመሆን፣ የተለያዩ አገልግሎችን በማቅረብ፣ ለእነሱ ትህትናን መስጠትና ማክበር የሚገባን ነገር ነው።

ዛሬ የአየር ሁኔታው እንዴት ነው? ዛሬ የአየር ሁኔታው ትንሽ ሞቅ የሚልና ጥሩ የአየር ሁኔታ ነው ያለው። ከፊል ደመናማ ጠዋት አካባቢ ነበረ አሁን ላይ ግን የተሻለ። የአየር ሁኔታ ነው ያለው በዚህ አየር ሁኔታ እንግዲህ በርካታ እንቅስቃሴዎች የሚከናወኑበት ስለሆነ። ለሰው ልጅ እንቅስቃሴ በጣም የተሻለ የአየር ሁኔታ ሆኖ አግኝቼዋለሁ። በዚህ አየር ሁኔታ እንግዲህ ሰዎች የተለያዩ ተግባራቸውን እየተንቀሳቀሱ እየከወኑ ይገኛሉ። ይሄ ደግሞ ለስራ እጅ እጅ የተሻለና ጥሩ የሆነ የአየር ሁኔታ ሆኗል። በተለይ እንደዚህ አይነት ወይናማ የእየር ፀባይ ሲኖር ብዙ ስራዎችን ለመስራት ሰዎች ከቦታ ቦታ እየተንቀሳቀሱ ስራዎችን ለመስራት ይመቻቸዋል። እና ይሄ የአየር ሁኔታ ደግሞ ለሁሉም ተስማሚ ከምንለው የአየር ሁኔታ ስለሆነ። እጅግ ጥሩ የአየር ሁኔታ ሆኖ አይ

ኮፍያ ማድረግ ትወዳለህ? ኮፍያ እንግዲህ እንደየአስፈላጊነቱ ልንጠቀም የምንችልበት ሁኔታዎች አሉ ኮፍያ እጅግ ጠቃሚና አስፈላጊ ቢሆን እኔ በዘጠና ፐርሰንቱን ያክል በጣም እወዳለሁ። ለምን ኮፍያ የተለያዩ ፀሀዮችን ይከላከላል የተለያዩ አላስፈላጊ ጨረሮችን ከላይ ከፀሀይ ስለሚከላከልልን። እነዚህ ኮፍያዎች ስናደርግ በጣም ከፍተኛ ጥቅሞች እናገኛለን እና ኮፍያ ማድረግ በጣም ጥሩ ነው። ይሄ ብቻ ሳይሆን ኮፍያ እንግዲህ ለውበትም በጣም የሚመከር የልብስ አይነት ስለሆነ ኮፍያ በጣም የተሻለና ጥሩ ነገር አለው። ስለዚህ እኔም ኮፍያ በማድረግ እነዚህን ጥቅሞች በማግኘት ራሴን እየጠቀምኩበት የምገኝበት ሁኔታ ስላለ። ሁሉም ሰው ስለ ኮፍያ ምንነት ስለ ኮፍያ ጥቅም እና ስለ ኮፍያ አስፈላጊነት እውቅና ቢኖረው ኮፍያ የመጠቀም እድሉ ከፍተኛ ይሆናል

ግጭቶችን ማስተካከል ትችላለህ? ይቻላል ምንም ጥያቄ የለውም እነዚህ ግጭቶችን እንግዲህ የሚፈታበት የተለያዩ መንገዶች አሉ። የግጭት አፈታት ዘዴዎች የሚል የራሱ የሆነ ዘዴ ስላለው በእነዛ የግጭት አፈታት ዘዴዎችን በመጠቀም የተለያዩ ግጭቶችን ማስተካከል ይቻላል እና ግጭቶች እንግዲህ በተለያየ ሁኔታዎች ሊከሰቱ ይችላሉ እነዚህ ግጭቶችን ደግሞ የሚፈቱበት ጥበባትን በመጠቀም በመፍታት የተለያዩ ሰላማትን መፍጠር የሚቻልበት መንገዶች አሉ እና ለእነዚህ ደግሞ ዋና ዋና ምክንያቶች ምንድነው የሰላም ዋና ጥቅም ስናውቅ ነው እና ግጭቶችን መፍታት የምንችለው ስለዚህ ግጭቶችን በቀላሉ መፍታት የሚቻልበት ብዙ ነጥቦች ስላሉ እነዛ ነጥቦችን ጥንቅቅ አድርጎ በማወቅና በመረዳት የተለያዩ ግጭቶችን መከላከልና ማቆም የሚቻልበት ዘዴዎች አሉ።

ሌሎችን ማበረታታት ትችላለህ በጣም ይቻላል ይሄ ደግሞ በጣም ትልቅ ከሚባለው የማበረታቻ ዘዴዎች አንደኛው በሞራል ሊሆን ይችላል በገንዘብ ሊሆን ይችላል በጉልበት ሊሆን ይችላል እና የተለያዩ ድጋፎችን በማረግ ሰዎችን ማበረታታት የሚቻልበት ዘዴ ሊሆን ይችላል ከዚህም በተጨማሪ የተለያዩ ሽልማቶችን በመሸለም፣ የተለያዩ ስጦታዎችን በመስጠት፣ የተለያዩ የሞራል እና የገንዘብ ድጋፍ በማድረግ ሰዎችን ማበረታታት ይቻላል፤ እና ይሄ ደግሞ ለኔ ራሱ የተሻለ እና ጥሩ ነገር ሆኖ አግኝቼዋለሁ። ሰውም ቢሆን እነዚህ ነገሮችን በማድረግ በማገዝ ስለተለያዩ ጥቅሞችን ማግኘት የሚቻልበት ዘዴ ስላለ የኛ ህዝብ ደግሞ ይሄን ነገር በጣም በትኩረት እያደረገበት ነው የትላዩ ጥቅሞችን እየጠቃመ ያለ ማሕበረሰብና እጅግ የሚበረታታ ጉዳይ ሆኖ አግኝቼዋለሁ፤ እና እኔም እነዚህን ነገሮች በማድረግ ሌሎችን በማበረታታት የምትችልበት መንገድ ነው።

በየትኛው እጅህ ትጽፋለህ? ብዙን ጊዜ የምጽፈው በቀኝ እጅ ሲሆን አብዛኞች ሀገራችን ሰዎች የሚጽፉት እንግዲህ በምንድነው ካልነ በእጅ በቀኝ የእጅ ክፍል ሲሆን አብዛኛው የአለም ህዝብም ቢሆን ሊጽፍ የሚችለው በእጅ በቀኝ እጅ ነው። ግን አልፎ አልፎ በግራ የሚጽፉ ሰዎችም እንዳለ ከማህበረሰባችን መረዳትና ማየት ችያለሁ። ይሄ ደግሞ አንዳንዴ ያው የምንሰጠውን ልምድ ወሳኝ ሚና አለው እና ብዙ የአለማችን የሀገራችን ህዝብ ግን የሚጠቀመው የቀኝ የእጅ ክፍል ነውና እኔም የምጠቀመው የቀኝ የእጅ ክፍል ነውና ይሄ ደግሞ ለስራችን ፍጥነት እጅግ ወሳኝ ስላለው እንደየአጠቃቀማችን እንደየልምዳችን ይወስነዋል።

በብዙ ህዝብ መካከል መሆን ይመቻል ይሄ ደግሞ በጣም ጥሩ ሀሳብ ነው። ይሄ እጅግ የተለያዩ ልምዶችን ለመቀበል የተለያዩ ልምዶችን ለማወቅ የተለያዩ ጥቅማ ጥቅሞችን ለማወቅ ከሰው ልጅ ጋር። ግንኙነት ማረ በህዝብ መካከል መውደድ እጅግ ከፍተኛ የሆነ ጥቅም ስላለው እነዚህን ጥቅሞች ለማግኘት ሲባል እንግዲህ ከህዝብ መካከል መሆን ከፍተኛ የሆነ ደረጃ ሊያደርስም እንደሚችል። የታመነበት የስራ አይነት ስለሆነ በብዙ ህዝብ መካከል በመሆን የተለያዩ አገልግሎቶችን ማግኘት እና መጠቀም የምንችልበት ዘዴዎች ስላሉ እኔም በዚህ መካከል ሆኜ። ብዙ ህዝብ ላይ ስንሆን እንግዲህ የምናገኛቸውን ጥሞች እያገኘን እንገኛለን

በእግር ምን ያህል ርቀት መሄድ ትችላለህ? በእግር እንግዲህ በጣም ብዙ ጉዞ ለማገዝ ለማድረግ የሚያስቸግርበት ሁኔታ ሊኖር ይችላል ድካም ሊኖር ይችላል የተለያዩ የሙቀት ደረጃ በሆነበት ቦታ ለመጓዝ ያስቸገራል ግን ቢሆንም በተመጣጣኝ ሁኔታ መጓዙ ግን ከፍተኛ የሆነ ጠቃሜታ ስላለው በእግር መጓዝ እንግዲህ ቀላል የሚባል ጥቅም ብቻ አይደለም ያለው እና እኔም በእግር እየተጓዝኩኝ ብዙ ነገሮችን አግኝቻለሁ እና ብዙ ሰው ግን በእግር ጉዞ ላይ የሚያደርግበት እንትን በጣም አነስተኛ ስለሆነ የተለያዩ የረጅም ጊዜ የልብና የተለያዩ የኩላሊት በሽታ ሊደረግ ይችላል ጉዞ ባለማድረጋችን ብቻ ማለት ነው።

ስንት ብርድ ልብስ ትጠቀማለህ? እንግዲህ ብርድ ልብስ አሁን በየሁኔታው ልንጠቀም የምንችልበት ሁኔታ ይወስነዋል። በጣም ቀዝቃዛ የአየር ንብረት ባለበት ሰዓት ሁለት ብርድ ልብስ ልንጠቀም የምንችልበት ሁኔታ አለ። ከዛ ውጪ ግን ተመጣጣኝ የአየር ሁኔታ ከሆነ ደግሞ አንድ ልብስ ልንጠቀም እንችላለን ከዛ ውጪ በጣም ሞቃት ከሆነ ደግሞ ብርድ ልብስ ሳንጠቀም ቀለል ያለ አንሶላ ብቻ ለብሰን የምንተኛበት ሁኔታ ይኖራል። ስለዚህ ዋናው ወሳኙ ነጥብ ምንድነው ካልን የአየር ሁኔታው እጅግ ወሳኝ ሚና አለው የአየር ሁኔታችን ወስነን ነው እንግዲህ አለባበሳችን የምንወስነው። አጠቃቀማችን ልክ በዛ ልክ የሚሆንበት ሁኔታ ነው ያለው ሁሉም ሰው ደግሞ በዚህ ልክ ነው እንዲጠቀም የሚችለው

በብእር ወይስ በእርሳስ ትጽፋለህ ብዙ ሰዎች የሚጽፉት ያው በብእር ሊሆን ይችላል? እኔ ግን የምወደው ወይም ደግሞ መፅሀፍ የምችለው በእርሳስ ነው። እና እርሳስ እንግዲህ ያው ብዙ ቀላል ነው በቀላሉ ማግኘት ይቻላል። ያው ከገበያው አንፃርም ከገበያ ውድነቱም አንፃር የተሻለ የምንለው በእርሳስ ስንጽፍ ነውና እርሳስ እንግዲህ በቀላሉ ማግኘት እንችላለን። ከብዙዎቹ ሱቆች ማግኘት እንችላለን በአካባቢያችን በነጻነት ማግኘት እንችላለን። እና ብዙ ሳንጨናነቅ ብዙ ሳንወጣ ሳንወርድ በቀላሉ ስለምናገኘው በዚህ ብንጽፍ የተሻለ የሚሆንበት መንገድ። በእርሳስ እንጽፈውና እርሳስ እንግዲህ እጅግ ቀላልና በቀላሉ የምናገኘው ንብረት ስለሆነ በዚህ ልክ እየተጠቀምን እንገኛለን

በመስመር ላይ ትማራለህ በመስመር ላይ እንግዲህ በርካታ እውቀት የሚገኝበት መንገዶች ስላሉ በመስመር ላይ ብዙ ነገሮችን ልንማር እንችላለን። ብዙ ነገሮችን ልንቀስም የምንችልበት መንገድ አለና በመስመር ላይ። ተፈጥሮዎችን በማየት ራሱ ልንማር የምንችልበት መንገድ አለ። እና በመስመር ላይ በርካታ ትምህርቶችን እናገኛለን በርካታ ጥቅሞችን እናገኛለን እና በመስመር ላይ እንግዲህ ይሄ ነው የምንለው ለውጥ። በጣም ትንሽ ያልሆነ ከፍተኛ የሆነ ጥቅሞችን ልናገኝ የምንችልበት መንገድ ስለሆነ። በርካታ እውቀቶችን በርካታ ትምህርቶችን ማግኘት እንችላለን መስመር ላይ

የምትወደው ጣፋጭ ምግብ ምንድነው? እንግዲህ የምትወደው ጣፋጭ ምግብ ብዙ አይነት ሊሆን ይችላል። እኔ ግን በከፍተኛ ሁኔታ የምወደው የምግብ አይነት ለውዝ ለውዝ በጣም ጣፋጭ እና ከፍተኛ የሆነ ጥቅም የሚሰጥ የምግብ አይነት ነው። ይሄ ምግብ እንግዲህ ብዙዎች ይፈልጉታል እኔም እንዲሁ በጣም በከፍተኛ ሁኔታ የምመገበውና የምፈልገው የምግብ አይነት ነው። ይሄ መግብ እንግዲህ ከፍተኛ የሆነ ጥቅም አለው በጣም ሀይልና ሙቀት ሰጭ ምግብ ነው። ከፍተኛ የሆነ የፕሮቲን ሌቭልም በውስጡ አለው። እና ይሄ ደግሞ ለሰውነታችን ከፍተኛ የሆነ ጥቅም ይሰጣል። እና እንደዛ አይነት ምግቦችን በመመገብ ራሳችን ከተለያዩ በሽታዎች ከተለያዩ ነገሮች ራሳችን መከናከል እና ማዳን የምንችልበት ዘዴ ነው

መዝገቦችን ታስቀምጣለህ በጣም አስቀምጣለሁ ምክንያቱም መዝገቦች ማለት ቀላል የሚባሉ ዶክመንቶች አይደሉም እና እነዚህ መዝገቦች እንግዲህ በጣም በርካታ የሆነ ቁም ነገሮችን አዝ ብሎ ስለያዘልን እነዚህን በአግባቡ ካላስቀመጥን እንግዲህ የተለያዩ መረጃዎችን ልናጣ ስለምንችል በአግባቡ ከውነው መያዝ እጅግ ወሳኝ ሚና ስላለው። መዝጋዎችን በጥንቃቄ መያዝ እና በስርዓት አስቀምጦ ለተለያዩ አላማዎች እንዲውሉ ማድረግ ለቀጣይ የተወልድ እንዲተላለፍ ማድረግ ለቀጣይ ባለሙያዎች እንደ መረጃነት እንዲያገለግልና የተለያዩ ስራዎችንም ከመረጃው ተንጠርሰን እንድንሰራ ያዝገና ያግዝና መዝገቦችን ስለዚህ በአግባቡ ማስቀመጡ እጅግ ወሳኝ ሚና

ቡና መፍጨት ታውቃለህ በጣም ጥሩ ጥያቄ ነው? ቡና መፍጨት ማለት እኮ በጣም ቀላል ከሚባሉ የስራ ዘርፎች አንዱ ስለሆነ። ቡና በተለያየ መልኩ የሚፈጭበት መንገዶች አሉ በባህላዊ መልኩ ሊሆን ይችላል በዘመናዊ መልኩ ሊሆን ይችላል። እና ቡና ስንፈጭ እንግዲህ ብዙ አይነት አፈጫጭ ዘዴዎች አሉ በዘመናዊ የማሽን መፍጫ መንገዶች ልንፈጭ እንችላለን በባህራዊ ደግሞ በተለያዩ በባህል የተዘጋጁ የቡና መፍጫ መንገዶች አሉ እነሱን ተጠቅመን ቡናዎችን ልንፈጭና ለተለያዩ አገልግሎቶች ሊውሉ እንደሚገባ አምናለሁ። ስለዚህ ቡና እንደየመጠኑም ይለያያል በጣም በከፍተኛ ሁኔታ ቡና መፍጨት ከፈለው በዘመናዊ መልኩ ብንፈጭ የተሻለ ውጤት ልናስመዘግብ የምንችልበት መንገድ አለ። ከዚህ በተረፈ ደግሞ መጠኑ አነስተኛ ከሆነ በባህላዊ መልኩም ቢሆን መፍጨት የምንችልበት መንገድ አለ። እና ስለዚህ ብና መፍጨት በጣም ቀላል ከሚባሉ የእውቀት ስራዎች ናቸው። እና እኔም ቡና መፍጨት እችላለሁ

ጭንቀት ሲሰማህ ምን ታደርጋለህ? ጭንቀት ሲሰማህ እንግዲህ ብዙ አይነት መንገዶች አሉ ከእነዚህም መካከል የተለያዩ የሙዚቃ መሳሪያዎችን በመጠቀም ለመዝናናንት መጠቀም የተለያዩ ስፖርቶች ላይ ትኩረት ማድረግ የተለያዩ የውሃ ዋና ውስጥ መሄድ የተለያዩ ሰዎች ጋር ንግግር ማድረግ ጨዋታ ማድረግ ቀልድ አቀልድ ነገሮች ላይ ትኩረት ማድረግ የተለያዩ የመንፈሳዊ ጉዞ ላይ ማድረግ ጉዞዎች ደግሞ በጣም ቀላል የምንላቸው አይደለም እና በጣም ጠቃሚ የሆኑ መንፈሳዊ ጉዞዎች ላይ ትኩረት ማድረግ እና እንዲሁም የስፖርት እንቅስቃሴ ላይ መሳተፍ በጣም የተሻለ ስለሆነ በጣም ከበርካታ እየሆነው የጭንቀት መቀነሻ መንገዶች አሉ። ስለዚህ ጭንቀት ሲሰማን እነዚህ እነዚህ ነገሮችን በማድረግ የተለያዩ ጭንቀት እጩን ማስወገድ የምንችልበት መንገድ

ማደንዘዝ ትወዳለህ? ማደንዘዝ እንግዲህ እንደ የስፈላጊነቱ የሚሆንበት ደረጃ አለ ለምሳሌ ለህክምና እና ለተለያዩ የጠቃሚ ነገሮች ከሆነ ማደንዘዝ ጥሩ ነው እና ይቻላል። ከዛ ውጪ ግን ለተለያዩ ጉዳት ለሚያደርሱና እንዲሁም እንደ ማጭበርበሪያነት ለመጠቀም ከሆነ ግን ይሄ ነገር በጣም የማይመከርና የማይፈለግ የስራ አይነት ስለሆነ እኔ ማደንዘዝን አልወድም እጠላለሁ እንጂ እና ብዙ ሰዎችም እንደውም ከማደንዘዝ የሚርቁ ብዙ ሰዎች አሉ እኔ ማደንዘዝ የማልወድበት ምክንያት አንደኛው እና ዋነኛው ይሄኛውን መንገድ ብዙም የማልደውና የማልፈልገው አይነት ነው

አዋራ ችግር ይፈጥርብናል በጣም ይፈጥራል ምክንያቱም አዋራ እንግዲህ ለተለያዩ በሽታዎችን ሊያመጣ እስክለሚችል። ካወራን መራቁ የተሻለ እና አወራ እንግዲህ በተለያየ መልኩ። የኛን የሰውነት ክፍሎች ሊያጠቃ የሚችሉ በሽታዎችን ይዞ ሊመጣ ስለሚችል። አወራ ችግር ይፈጥራል እና ትላዩ የአፍንጫና የመተንፈሻ አካላት ላይ በመግባት ብዙ በሽታዎችን እንዲፈጥሩ ስለሚያደርግብን። አዋራ መከላከል አለብንና የልብስ ንጽህናችንን ሊያሳጣ ይችላል ለተለያዩ በሽታዎች ሊያደርገን ይችላል እና። አወራ እንግዲህ የሰውነታችን ንጽህና እንዳንጠብቅም ስለሚያደርግብን እነዚህን አወራዎችን መከላከልና ማጥፋት መቻል ነው ያለብን

በትምህርት ቤት የምትወደው ትምህርት ምን ነበረ? እንግዲህ በትምህርት ቤት የምወደው የትምህርት አይነት በከፍተኛ ሁኔታ እንግሊዝ እኛ ቋንቋ በጣም ከሚመች የትምህርት አይነት ነው። እንግሊዘኛ እንግዲህ በጣም ቆንጆ ከሚባሉ የትምህርት አይነቶች አንዱ ሲሆን እኔ ደግሞ በዚህ ትምህርት ላይ በጣም ከፍተኛ የሆነ ፍላጎት ያለኝ እና የምወደው የትምህርት አይነት ነው። ከዚህ በመቀጠል የምወደው የትምህርት አይነት። የአካባቢ ሳይንስ የሚባል የትምህርት አይነት ነው እና ይሄ ሳይንስ እንግዲህ ከፍተኛ የሆነ የስነተዋልዶ የስነጥበብ የስነህይወትን ትምህርት ስለሚያስተምረን ይሄ ትምህርት እንግዲህ ከፍተኛ የሆነ ጥቅም ስላለው ለዚህ ትምህርት ደግሞ ከፍተኛ የሆነ ፍላጎትም ስላለ በዚህ ትምህርት ላይ ከፍተኛ የሆነ ፍላጎቱ የኔ በኔ በበኩሌ አለና ይሄን ትምህርትን በከፍተኛ ሁኔታ የምወደው የትምህርት ዘርፍ ነው። ብዙ ሰዎችም በዚህ ትምህርት ላይ ከፍተኛ ትኩረት አድርገው እየተማሩና ከፍተኛ የሆነ ጥቅም እያገኙበት ያለ የትምህርት ዘርፍ ነው

ከጎረቤቶችህ ጋር ጥሩ ግንኙነት አለ? አዎ ከጎረቤቶችህ ጋር እንግዲህ ጥሩ ግንኙነት ሲኖርህ በጣም በርካታ ጥቅሞች አሉት። ከእነዚህም መካከል አብሮ በጋራ ለመስራት የተለያዩ ምክር አገልግሎቶችን ለመለዋወጥ የተለያዩ የስራ አጀንዳዎችን ለማቀድ እና በጣም ከፍተኛ የሚባሉ ስራዎችን ለመስራት አስፈላጊ ከሆኑ መካከል ከጎረቤት ጋር ጥሩ የሆነ ግንኙነት ሲኖር ነው። እና ከጎረቤት ጋር በጣም ብዙ ግንኙነት የሌላቸው ሰዎች አሉ በዚህም ደግሞ ከፍተኛ የሆነ የስራ እንቅፋት የገጠማቸው ሰዎችም አሉ። እና ከጎረቤቶቻችን ጋር በጣም ጥሩ የሆነ ግንኙነት ቢኖረን የተሻለ ስራ ለመስራት የተሻለ ውጤት ለማስመዝገብ እና ጥሩ የህይወት ዘዴ ለመዝ ለመጠቀም ይጠቅማል። እና ሁሉም ሰው ከጎረቤታችሁቻችው ጋር ጥሩ የሆነ ግንኙነት ቢኖረን የተሻለ ስራ ለመስራት ይጠቅመናል

ምን? አይነት ልብስ ትወዳለህ ብዙ የምወደው የልብስ አይነት እንግዲህ በነጭ ቀለም ያላቸው ልብሶች ላይ በጣም የምወደው የልብስ አይነት ነው። እንግዲህ ነጭ በጣም ደስታን ከሚሰጡ የልብሶች መካከል አንዱ ነው። ይሄ ልብስ እንግዲህ በብዙዎች ዘንድ ተመራጭና ተወዳጅነትን ያተረፈ የልብስ አይነት ሲሆን ኧ በሁለተኛ ደረጃ በአረንጓዴ ቀለም ያላችሁ የልብስ አይነቶችን በጣም በጥሩ ሁኔታ የፍላጎት የሚሰጡ የልብስ አይነቶች ናቸው። ከዚህ ውጪ ጥቁር ልብስም በጣም ጥሩ ነው። ጥቁር በነጭ ሆኖ ማለት ነው ይሄ ደግሞ የተሻለ የሆነ ለውበት ገጽታ ከሚሰጡ የልብስ መካከል አንዱ ይሄኛው ልብስ ነው

ዛሬ የመጀመሪያ ምግብህ ምን ነበር? እንግዲህ ዛሬ የመጀመሪያ ምግቤ የተመገብኩት ፓስታ ባትክልት ነው። ይሄ ፓስታ ባትክልት ደግሞ ለቁርስነት ከሚያገለግሉ የምግብ አይነቶች አንዱ ሲሆን። በጣም ለሰውነታችን ከፍተኛ የሆነ ሀይልና ሙቀት ስለሚሰጥ በጧት የተመገቡት የምግብ አይነት ይሄን ይመስላል። ከዛ በተጨማሪ የቡና ጠጥቻለሁ ቡና ደግሞ በጣም ለአእምሮ መነቃቃት እና ጥሩ የሆነ የስራ ተነሳሽነት እንዲኖረን ስለሚያግዘን ቡናም እንዲሁ ታጠቅሚያለሁ

የምትወደው ከተማ የት ነው? የምወደው ከተማ ባህርዳር የምትባል ከተማ እጅግ ያማረችና የተዋበች ከተማ ስትሆን በዚች ከተማ ላይ እንግዲህ የተለያዩ ኢንዱስትሪዎች የተለያዩ መሰረተ ልማቶች የተሟሉባት። እንዲሁም በአየር ሁኔታ ራሱ ተስማሚ እና በተፈጥሮ የታደለች ከተማ ከመሆኗም በላይ። እጅግ ንፁህና ጥሩ የሆነ ከተማ ያላት ስለሆነች በዚህ ከተማ ላይ እንግዲህ ፍላጎት ያለኝና በጥሩ ሁኔታ ማኖር የምፈልግበት ቦታ ነው።

በመስመር ላይ ቪዲዮ ትመለከታለህ? እንግዲህ የተለያዩ ቪዲዮዎች አሉን በቀልዳ ቀልድ ቪዲዮዎች አሉ አጫጭር ቪዲዮዎች አሉ እነዚህ ቪዲዮዎችን እያየን እንግዲህ በመስመር ላይ። ጉዞ ልናረግ የምንችልበት መንገዶች አሉ በዚህ በመስመር ላይ እንግዲህ እነዚህ ጉዞዎችን እያረግነ ቪዲዮዎችን ማየት። የተለያዩ የስነ አእምሮ መነቃቃት የተለያዩ የስራ ክንዋኔዎችንም በእነዚህ መልኩ እየሰራን የምንሄድበት ሁኔታ ስለሚኖር። በመስመር ላይ ቪዲዮ እያየን እየተመለከትን እየምንሄድበት ሁኔታዎች አሉን

ጊዜህን በደንብ ታስተደዳድራለህ? አዎ ጊዜህን በአግባቡ ካልመራን እንግዲህ ለተለያዩ ችግሮች ልንጋለጥ ስለምንችል ጊዜን በአግባቡ እያከናወንኩና እየሰራሁ እገኛለሁ ስለዚህ ስለ ጊዜ አጠቃቀም ስለ ጊዜ ጥቅም በደንብ ማወቅ መቻል ስላለብን። እኔም ስለ ጊዜ በቂ የሆነ መረጃዎችን በመውሰድ የጊዜን ምንነት የጊዜን አጠቃቀም የጊዜን አስፈላጊነት በደንብ ጠንቅቄ ስለሰለጠንኩና ስለተማርኩት። በዚህ መልኩ እንግዲህ ራሴን እያስተዳደርኩ ራሴን በጊዜ እያስተዳደርኩ የምገኝ ሰው ሆኜ አለው። አሁንም ቢሆን ለወደፊትም ቢሆን ለኔም ለሌሎችም ቢሆን የጊዜን አጠቃቀም በደንብ በመናገር ግዜን በደንብ ማስተዳደር የሚቻልበት ዘዴ ነው

ኮምፒውተር መጠቀም ትችላለህ? ኮምፒውተር እንግዲህ በጣም ብዙ አገልግሎቶችን ከሚሰጡ የኤሌክትሮኒክስ መሳሪያዎች መካከል አንዱ ሲሆን። እኔም በበርካታ ስራዎችን በኮምፒውተር እየሰራሁ እገኛለሁ እና ኮምፒውተር በጣም ጥሩ ነው እኔም መጠቀም እችላለሁ። ከፍተኛ የሆኑ ስራዎቻችን በአጭሩ ለማከናወን ካስፈለገ ኮምፒውተር መጠቀሙ የተሻለ ስለሆነ ኮምፒውተር እንግዲህ እኔም ብዙ ጊዜ እየተጠቀምኩና ብዙ ስራዎችን እየሰራሁበት የምገኝ ሲሆን። እንደ ኮምፒውተር አስፈላጊነት ያለ ሌላ ስራም እስካሁን አላገኙም እና ኮምፒውተር በጣም እጅግ ወሳኝ ከሚባሉ የኤሌክትሮኒክስ መሳሪያዎች መካከል አንዱ ሲሆን

የትውልድ ከተማህ የት ነው? የትውልድ ከተማዬ ጎንደር የምትባል ስትሆን ከተማዋ እጅግ በጣም የቀደምት ከሆነች ከተማ መካከል አንዷ ሲሆን በታሪካዊነቷ እጅግ ግዙፍ ከሆነች የሀገራችን ከተሞች መካከል የምትገኝ ናት በዚህች ከተማ እንግዲህ በጣም ከፍተኛ የሆኑ የቱሪስት ሰዎች ያሉባት ታሪካዊ ቦታዎች አሉባት እና እጅግ በርካታ ቱሪስቶች የሚገኙባት ልዩ የሆነች የሀገራችን ዋና ከተማ ናት እና እቺ ከተማ እንግዲህ በጣም ጠቃሚና በጣም አስፈላጊ ከመሆኗ ባሻገር በርካታ ህዝቦች የሚኖርባት በርካታ ሀገራችን ህዝቦች የሚኖሩባት ልዩ የሆነች የከተማ ባህሪ ያላት ከተማ ነች

የቀረ ምግብ ትበላለህ? እንደየአስፈላጊነቱ እንግዲህ የቀረ ምግብ ልንበላ የምንችልባቸው መንገዶች አሉ ምክንያቱም ምግብ በሌለበት ሰዓት የቀረ ምግብ ልንበላ እንችላለን። ምክንያቱም እራብ አስቸጋሪ ሊሆን የሚችልበት ሁኔታ ስለሆነና ምግብ እንግዲህ በሌለበት ሰዓት የቀረ ምግብ ግዴታ መብላት ስላለብን። የቀረ ምግቦችን ልንበላ እንችላለን ከዚህ ባሻገር ግን የተለያዩ ኒውትሬሽን ያላቸው ምግቦች በጣም ተመጣጣኝ እና ለሰውነታችን አስፈላጊ የሆኑ ምግቦችም ካሉ እነዚህ ምግቦችንም ቢሆን አዙረን ተመልሰን የምንበላበት ሁኔታዎች አሉ። እና እጅግ ኑሮም ከባድ ስለሆነ እነዚህ ምግቦችን በተመጣጣኝ ሁኔታ እንደገና መመገብና አብስሎ መመገቡ የተሻለ ጥቅም ያስገኛል

ፀሀይ ስትጠልቅ መመልከት ትወዳለህ? ፀሀይ ጥልቀቱ እንግዲህ በርካታ የሀገራችን ሰዎች በርካታ የአለማችን ሰዎች ጥልቀቷን ሲከታተሉ እናያለን የተለያዩ ካሜራዎችን ደቅነው የፀሀይን ጥልቀትን የሚከታተሉ በርካታ ሰዎች አሉ የፀሀይ ጥልቀት እንግዲህ ሲያዩዋት በጣም በጥሩ ስብእና የምትታይ ሰው በዚህ ሰዓት እንግዲህ በርካታ ሰዎች የፀሃይን ጥልቀት በጉጉት እያዩ እናያለን እና እኔም እንዲሁ አልፋ አልፎ የፀሀይን ስትጠልቅ መመልከት እወዳለሁና ራስን ለማዝናናት ራስን ጥሩ መንፈስ ለመስጠት የተለያዩ ጥቅሞችን ከፀሀይ ጥልቀት የምንገነዘበው ነገሮች ስላሉ እነዚህን እውቀቶች እና ግንዛቤዎች ለማግኘት የፀሀይን ጥልቀት እየተመለከትንና እያየን እንገኛለን በጣም ብዙ ጊዜ ሰዎች እነዚህን ትኩረት አድርገው የሚሰሩ ሰዎችም በአለማችን ላይ አሉ የፀሀይ ጥልቀት የት ነው ወዴት ነው እንዴት ነው የሚለውን ምርምር ላይ ያሉ ብዙ በርካታ አንቂ የዋን ተመራማሪዎችና የአለማችን አሉ የተባሉ የተፈጥሮ ምርምር ላይ ያሉ ማህበረሰቦችም ትኩረት አድርገው የሚከታተሉት ጉዳይ ነው

የምትወደው ምግብ ምንድነው? የምወደው ምግብ እንግዲህ ስጋ ነው። ስጋ ማለት በጣም ከፍተኛውን የአለም ሁኔታ ስናይ፤ ስጋ በጣም ተወዳጅነት አለው ስጋ በጣም ከፍተኛ የሆነ ጥቅምም ስላለው፤ በጣም ከፍተኛ ሰው ፍላጎት ያለው የምግብ አይነት ነው እና ይሄን ስጋ እንግዲህ በጣም ብዙ ፕሮቲን የተከማችበት ምግብ ስለሆነ ለሰውነታችን ደግሞ ፕሮቲን በጣም አስፈላጊና ለእጅግ ወሳኝ ከሚባሉ የምግብ አይነቶች አንዱ፤ ስለሆነ ስለዚህ፤ የስጋ ፍላጎት ደግሞ በዚህ ልክ እየጨመረ እና ከፍተኛ የሆነ ተጠቃሚ ያለው የምግብ አይነት ነው። ስለዚህ የምግብ ስጋ ማለት ለኔ እጅግ ልዩ የሆነ የምግብ አይነት

ሽቶ ትጠቀማለህ? ሽቶ በጣም ጥሩ ከሚባሉ መዓዛ ካላችሁ ሽቶዎች መካከል ለሰውነታችን ጥሩ መዓዛ እንዲኖረን ስለሚጠቅመን ሽቶ መጠቀም መቻል አለብን ስለዚህ አብዛኛው የሀገራችን እና የአለማችን ህዝብ በጣም ቆንጆ ቆንጆ ሽታ ያላቸው ሽቶዎችን ይጠቀማሉ። እኔም እነዚህን ሽቶዎች በመጣ ነው በመግዛት ራሴን ከተለያዩ መጥፎ ሽታዎች በሽቶ በመጠቀም የምከላከል እና ራሴን የምጠብቅበት መንገድ ነው ያለው እና ሽቶ እንግዲህ እጅግ ከፍተኛ የሚባል ጠቀሜታ ስላለው ሽቶዎቻችን በመጠቀም ራሳችንን ካላስፈላጊ መጥኮ ሽታዎች መከላከል የምንችልበት መንገድ ነው። ሁሉም ሰው ደግሞ ስለ ሽቶ ምንነት እያወቀ ሽቶውን በአግባቡ ይጠቀማል።

ሙዝ? ማለት የምትወደው ፍራፍሬ ምንድነው ለሚለው ሙዝ በጣም የምወደው የምግብ አይነት ነው። ሙዝ እንግዲህ በርካታ የሆነ ፖታሽየም የሚባሉ ንጥረ ነገሮችን። በውስጡ ስለያዘ ሙዝ በጣም እየምወደው የመግቢያነት ነው እና። በርካታ ሰዎች ሙዝ ላይ ትኩረት አድርገው የሚመገቡ ሰዎች አሉ። ምክንያቱም ጥቅም በጣም ትንሽ የሚባል አይደለም በጣም በርካታ ጥቅም እስካለው ድረስ። እነዚህን ጥቅሞች ለማግኘት ሲባል በርካታ የሀገራችንና የአለማችን ህዝብ ስለ ሙዝ። በደንብ ትኩረት አድርገው ሚመገውት የምግብ አይነት ነው። ስለዚህ ይሄ ፍራፍሬ እንግዲህ በጣም በዋጋ ደረጃም ተመጣጣኝ ነው። ጥቅሙ ደግሞ በጣም ከፍተኛ ስለሆነ በዚህም ሙዝ ላይ ብዙ ሰዎች እየተጠቀሙና እየተመገቡት የሚገኙ ምግብ ነው

ምን አይነት ዳቦ ትወዳለህ? ዳቦዎች እንግዲህ በብዙ አይነት መልኩ ሊዘጋጁ የሚችሉበት ሁኔታ አለ በባህላዊ መልኩ የሚዘጋጁ ምግቦች አሉ በዘመናዊ መልኩ የሚዘጋጁ ምግቦች አሉ በአብዛኛው የክፍለ ሀገር ምግቦች ግን የሚዘጋጁ በባህላዊ መልኩ ሲሆን እነዚህ ዳቦዎች እንግዲህ ያን ያክል የንጽህና ክፍተት ሊኖርባቸው እንደሚችሉ ግምት ውስጥ አስባለሁ ከዚህ ውጪ ግን በዘመናዊ መልኩ የሚዘጋጁ ዳቦዎች ደግሞ በጣም ጥራታቸው በጠበቀና የተለያዩ ጣዕም ያላችሁ ነገሮች ተጨምረዉበት የሚዘጋጁ ዳቦ ስለሆኑ ከጣምና አንፃርና ከተለያዩ መዓዛ ካላችሁ የዳቦዎች አንፃር በከተማ ዘንድ የሚዘጋጁ ዳቦዎች በተለያዩ ቅመማቅመም ተቀምመው ስለሚሰሩ እነዚህን ዳቦዎች እንግዲህ ብዙ ጊዜ የምንመገብበት ሁኔታ ነው ያለው

ማዕድን ትጠቀማለህ እኔ በተፈጥሮ እንግዲህ ከሚገኙ ማዕድኖች መካከል የተወሰኑትን እየተጠቀምን እንገኛለን ማዕድ እንግዲህ ለሰውነታችን ብቻ ሳይሆን አጠቃላይ ለውበትም ሲባል ማዕድን እጅግ ከፍተኛ የሆነ ጥቅም ስላለው ስለማዕድን ማንን ምንነት ስለማዕድን አመጣጥ ስለማዕድን መገኛዎች በጣም ከፍተኛ የሆነ ጥናት በማድረግ ማዕድንም መጠቀም መቻል አለብን ማዕድን አያሌ የሚባሉ ጥቅሞች ስላሉት ማዕድናትን እንግዲህ በአግባቡ በመያዝ መጠቀም እና ለተለያዩ አላማዎች መዋል መቻል አለብን ማዕድን በጣም ከፍተኛ ጥቅም አለው ማዕድን በጣም እጅግ ወሳኝ ነው። ለእኛ ብቻ ሳይሆን ለአካባቢያችን ለሀገራችን ለአለማችንም ቢሆን ማዕድን ከፍተኛ ጥቅም ያለው። ንጥረ ነገ ስለሆነ እኔም ማዕድን እንጠቀም

በመስኮት ጎን መቀመጥ ትወዳለህ? በመስኮት ጎን አዎ እቀመጣለሁ እወዳለሁ ምክንያቱም በመስኮት ጎን ስንቀመጥ በጣም ከፍተኛ የሆነ ጥቅም የምናገኝበት ሁኔታ ስላለ። መስኮት አካባቢ እንግዲህ የተለያዩ አየሮችን በነጻነት የምናገኝበት ሁኔታ ስላለ እነዚህ ንጹህ የሆኑ አየሮችን ለማግኘት ደግሞ መቀመጥ ያለብን በመስኮት ነው። በመስኮት ላይ ስንቀመጥ እንግዲህ እነዚህን ንጹህ አየሮችን እናገኛለን የተለያዩ የሚጎበኙ ቦታዎችን እያየን እንንቀሳቀሳለን። መስኮት አካባቢ ብዙ ትኩረት የሚሰጡ ቦታዎችን እያየን ለመጓዝም ይሆን። ለማግኘት የሚጠቅመን ቦታ ስለሆነ ይሄ ቦታ በብዙ ሰዎች ዘንድ ተቀባይነትና ተመራጭ የመቀመጫ ቦታ ሆኖ አግኝቼ

መብራት ሲቋረጥ ምን ታደርጋለህ? እንግዲህ መብራት በተለያየ ምክንያት ሊቋረጥ የሚችልበት ዘዴዎች አሉ ያው ከተለያዩ ኤሌክትሪክ ሲቲ እጥረቶች አንፃር ከተለያዩ ችግሮች አንፃር ከተለያዩ ሰው ሰራሽ እና ተፈጥሮ አዘል ምክንያቶች ጋር መብራት ሊቋረጥ የሚችልበት መንገድ አለ እነዚህ እንግዲህ መብራት ሲቋረጡ ምን ታደርጋላችሁ ለሚልን እንግዲህ ሌሎች ባህላዊና ዘመናዊ መልኩ የተዘጋጁ መብራት ሊተኩ የሚችሉ መንገዶች አሉ ከእነዚህም ሻማ በማብራት ነው ሻማ እንግዲህ መብራት በጠፋበት ሰዓት እንደ መብራትነት የምንጠቀምበት አንዱ በዘመናዊ መልኩ የሚዘጋጅ የብርሃን መስጫ አንዱ መንገድ ነው ከዚህ በሻገር ደግሞ ሻማ በሻገር ደግሞ ኩራዝ የሚል ነው በባህላዊ መልኩ የሚዘጋጅ ነዳጆችን በመለኮስ የምንጠቀመው የመብራት አይነት ነው እና እነዚህን ነገሮች በመጠቀም ሌሎች ደግሞ የእጅ ባትሪዎችን ልንጠቀም የስልክ ባትሮችን ልንጠቀም እንችላለን እና እነዚህ እነዚህ ደግሞ ለመብራት መቋረጥ እንደ ተተኪነት የምንጠቀምበት የብርሃን ምንጭ ናቸው

የምትወደው ሬስቶራንት የት ነው? የምወደው ሬስቶራንት እንግዲህ ወንድማማቾች ሬስቶራንት የሚባል ባህላዊ የምግብ ሬስቶራንት አለ እና ይሄም ሬስቶራንት እንግዲህ በርካታ የሆኑ ነገሮችን በውስጧ አቅፎ ያዘዝ ሲሆን ከልዩ መስተምዶች ጋር እጅግ ያማረና የተዋወበ አዘጋጀትን አካቶ የያዘ ነው። ይሄ የምግብ ማዘጋጀት ሬስቶራንት እንግዲህ በጣም በርካታ የሆኑ ባህላዊና ዘመናዊ ምግብ አዘገጃጀት አካቶ የያዘ ስለሆነ ከልዩ መስተንግዶዎች ጋር እንግዲህ በርካታ ሰዎች የሚጠቀሙበት እና እጅግ በሀገራችን አለም ከሚባሉ የምግብ ሬስቶራንቶች መካከል አንዱ ስለሆነ ይሄን ሬስቶራንት የምወደውና የማከብረው። አዲስ አበባ ውስጥ የሚገኝ የሬስቶራንት አይነት ነው።

የድሮ ፎቶዎችን ትይዛለህ አዎ እይዛለሁ። ምክንያቱም የድሮ ፎቶዎችን ያው በበርካታ ሰዎች ዘንድ ያው የሚያዝ አይነት የፎቶ ሂደት ነው ያለ ይህ ፎቶ እንግዲህ የተለያዩ መልእክቶች አሉት ምክንያቱም ድሮ የመጣንበትን ሁኔታ እናስታውሳለን የነበርንበት ምን ላይ ነበርኩ አሁን ያለሁበት ምንድነው ያለውን ነገር ልዩነቱ ምን ያህል ነው የሚለውን ነገር እና በተለያየ ነገሮችን እንደ ስጦታነት የምንጠቀምበት መንገድ ሊሆን ይችላል። ድሮ እንደዚህ ነበርኩ ዛሬ እንደዚህ ነኝ ብሎ ራስን ደግሞ ከድሮ ጋር ለማገናዘብ የሚረዳን ትልቁ መንገድ ፎቶዎቻችን ናቸው እና የድሮ ፎቶዎቻችን በአግባቡ መያዝ እና መጠቀም መቻል ስላለብን። እኔም የድሮ ፎቶዎችን በአግባባዊ ይዤ ራሴን የድሮ ማንነቴን ከዛሬው ማንነቴ ጋር በምን አይነት መልኩ ነው ያለው የሚለውኝ እያየሁበት የምገኝበት ሁኔታ ነው። ያለ የድሮ ፎቶዎቻችን እንግዲህ በአግባቡ የምንይዝበት የተለያዩ መንገዶች ሊኖሩ ይችላሉ የተለያዩ የፎቶ ማያዣዎች ሊኖሩ ይችላሉ የተለያዩ የፎቶ ማሸጊያ ማሽኖች ሊኖሩ ይችላሉ እነዚህን በመጠቀም ፎቶዎቻችን በአግባቡ በመያዝ የተለያዩ ትርጉሞችን ለወደፊት እና ለቀጣይ ትውልድ ማስተላለፍ የምንችልበት መንገድ ይኖራል ማለት ነው

ፎቶ ማንሳት ትወዳለህ? ፎቶ ማንሳት እንግዲህ ግዴታ የሚሆንባቸው ሁኔታዎችም አሉ ፎቶ ማንሳት በጣም ከባድ እሚባል የስራ አይነት ባይሆንም እጅግ ከፍተኛ ጠቀሜታ ያለው ስራ ነው። እንግዲህ ፎቶ በማንሳት ብዙ የገቢ ምንጭ ማግኘት የሚቻልበት ሁኔታ ቢኖርም ፎቶ እንግዲህ የተለያዩ መልእክቶችን ለማስተላለፍ የተለያዩ ትውንቶችን ለመተወን እና የተለያዩ ትርጉሞችን ለመስጠት። የተለያዩ አስፈላጊ የሆኑ ዶክመንቶችን ለማስቀመጥ ምንድነው እሚያስፈልገው ፎቶ ማንሳት? ያስፈልጋል እና ፎቶ ጥቅሙ ይሄ ነው የሚባል ከፍተኛ የሆነ ጥቀሜታ ስላለው። ፎቶዎቻችን በማንሳት ፎቶዎቻችን አንስተን ደግሞ በማስቀመጥ እና ቪዲዮዎችን የተለያዩ ፊልሞችን ለመስራት ምን ያስፈልጋል? ፎቶ ያስፈልጋል እና ፎቶ ማንሳት ቀላል የሚባል የስራ አይነት አይደለም። እና በጣም ከፍተኛ የሆነ ስራዎችን የሚያካትት ሁኔታ ነው ያለው። ፎቶ እንግዲህ ቀላል አይደለም። ፎቶ ማንሳት በጣም ሁላችንም መቻል አለብን። ፎቶ በጣም ጠቃሚ ወደ ሰውነታችን ለአካላችን ለማንኛውም የስራ አይነት እንግዲህ በፎቶ ውስጥ ብዙ ነገሮችን መስራት እንችላለን

ባህላዊ ልብስ ትለብሳለህ ባህላዊ ልብስ በጣም ይለበሳል ምክንያቱም ባህላዊ ልብስ በጣም ውበትን ይሰጣል ድምቀትን ይሰጣል። በተለይ በባህላት አካባቢ ማንኛውም የማህበረሰባችን የባህል ልብስ ይለብሳል። ይሄ ደግሞ ምንድነው? ባህል ማለት በጣም ትልቅ ደስታን ከሚሰጡ የተፈጥሮ ሂደቶች መካከል አንደኛው ባህል ማክበር ነው። ባህልን ስናከብር ደግሞ ምን ማድረግ አለብን? ባህል ብለስ መልበስ መቻል አለብን። እና ባህላዊ ልብስ እንግዲህ በጣም በበርካታ ሁኔታ በትርጉም የሚመዘገብ አይነት ስለሆነ እንግዲህ ሁሉም ሰው። በዓል ሲመጣ የባህል ልብስ ይለብሳል የባህል ልብስ ደግሞ የበአል ድምቀት ነው። እና ብዙ ሰው በባህልን ሲያከብር በባህላዊ ልብስ ነው። እና የልብስ እንግዲህ ብዙ ትርጉም ያለው ስለሆነ እኔም ባህላዊ ልብስ ለመልበስ የተለያዩ በዓላት እናከብራለን። የተለያዩ ፕሮግራሞች ላይ ባህላዊ ልብስ በመልበስ የፕሮግራሙ ተሳታፊ እየሆንኩኝ እገኛለሁ።

ስጦታ መስጠት ትወዳለህ? ስጦታ መስጠት በጣም ጥሩ ከሚባሉ ሰብያዊነት ውስጥ አንዱ ምንድነው ስጦታ መስጠት ነው እና ስጦታ እንግዲህ በተለያየ መልኩ ሊሰጥ የሚችልበት መንገድ አለ እና በተለይ ደግሞ ለምትወዳቸው ነገሮች በሙሉ ስጦታ ግዴታ ያስፈልጋል የሚል የግል እምነት አለኝ ምክንያቱም ስጦታ የኛ ግንኙነት መገለጫ ነው እና ምን ያህል ለዛ ሰው ቅርብ ነኝ ምን ያህል ለዛ ሰው ጥሩ ወዳጅ ነኝ የሚለውን ለመግለጽም ስለሚጠቅመን ስጦታ እንግዲህ በተለያየ መልኩ ልንሰጥ እንችላለን ለፍቅር አጋሮቻችን ልንሰጥ እንችላለን፤ ለቤተሰብ ልንሰጥ እንችላለን፤ ለታላላቆቻችን ልንሰጥ እንችላለን እና ይሄ የስጦታ አይነት ምን አይነት ሊሆን ይችላል ስንል ደግሞ የገንዘብ ስጦታ ሊሆን ይችላል የእቃ ስጦታ ሊሆን ይችላል የአበባ ስጦታ ሊሆን ይችላል እና የተለያዩ ስጦታ አይነቶች አሉ እና እነዚህን ስጦታዎች በመስጠት ራሳችንና ቤተሰቦቻችን የምንጠቅምበት ምክንያት ነው ያለውና ስጦታ ቀላል የሚባል አይደለም በጣም የተለያየ ስጦታ አይነቶች አሉ እነዚህን ስጦታዎች እንግዲህ በመስጠት ራስንና የቤተሰብን ወይም ደግሞ የስጦታ ተቀባዩን ግንኙነት ማጠናከር የምንችልበት መንገዶች አሉ።

ከልጅነት የምትዘክረው ነገር አለ? የተለያዩ ዝክረ ዝክሮች አሉ ዝክሮች ሲባል እንግዲህ እ በጣም ብዙ አይነት የዝክር አይነቶች አሉ። እነዚህ ዝክሮች እንግዲህ በበዓላት ሊሆን ይችላሉ በተለያዩ ፕሮግራሞች ሊሆን በተለያዩ የልደቶች ሊሆን ይችላል። በተለያዩ እ አይነት መልኩ የሚዘጋጁ የሚችሉበት ሁኔታ አለን። እ ልጅነት እዚህ ጋር የሚዘከረው የቅድስት ድንግል ማርያም ዝክር ነበረ። እንግዲህ ይሄ ዝክር ያው በእውን በልጅነቴ አውቃለሁ። አብሮ አደጎች ሻንጋይ ሲዘከር የነበረ የበዓላት አይነት

በምንጣፍ ላይ ትቀመጣለህ? አዎ እቀመጣለሁ ምንጣፍ ላይ እንግዲህ ተቀምጠን የተለያዩ ክንውኖችን ልናከናውን የምንችልበት መንገድ አለ። እና በምን ጣፍ ላይ ተቀምጠን ጸሎት ልናደርግ እንችላለን ስግደት ልንሰግድ እንችላለን የተለያዩ ፕሮግራሞችን ምንጣፍ ላይ ተቀምጠን ልንከውን የምንችልበት ሁኔታ አለ። ስለዚህ ምንጣፍ ለተለያዩ አገልግሎቶች ይውላል። ለምኝታነትም ልንጠቀምበት የምንችልበት ሁኔታ አለና። ምንጣፍ ላይ እንግዲህ በጣም በርካታ ስራዎችን ልንከዉንበት የምንችልበት ሁኔታ አለ። ምንጣፍ እጅግ ወሳኝ ከሚባሉ አንዱ ባህላዊ መልኩ

"ዳቦ ማብሰል ትችላለህ?" የተለያዩ ዳቦ ማብሰያ መንገዶች አሉ። በባህላዊ መልኩም ማብሰል የሚቻልበት መንገድ አለ፤ በተፈጥሯዊ በዘመናዊ መልኩ ደግሞ ዳቦ ማብሰል የሚቻልበት መንገድ አለ። ስለዚህ ዳቦ በተለያየ መልኩ ይበሰላል። እኔ ደግሞ በባህላዊ መልኩም ማዘጋጀት እችላለሁ። በዘመናዊ የተለያዩ ማሽኖች ደግሞ ዳቦን ማብሰል የምችልበት መንገድ አለ፤ እና ስለዚህ ዳቦ ማለት ለተለያዩ የምግብነት የሚውል ሲሆን ይሄም ደግሞ በቀላሉ ብዙ ዳቦዎችን ለማምረት ካስፈለገኝ ዘመናዊ የዳቦ ማዘጋጃ መንገዶችን ብንጠቀም በቀላሉ ብዙ ዳቦዎችን በአንዴ ማዘጋጀት የምንችልበት መንገድ ይኖራል።

ስልጠና ስልጠና ትወስዳለህ? አዎ ስልጠና ማለት ቀላል የሚባል አይደለም የተለያዩ ስኪሎችን ለማስተካከል የተለያዩ ልምዶችን ለመለዋወጥ የተለያዩ ስራዎችን ለመስራት ምንድነው የሚያስፈልገን ስልጠና መውሰድ ነው እና ስልጠና እኔም እወስዳለሁ ስልጠና ማለት ቀላል የሚባል ስልጠና አይደለም እና በጣም ከፍተኛ የሆኑ ስልጠናዎች አሉ እጅግ ለህይወታችን አስፈላጊ እና የተለያዩ ስራዎቻችን ለመስራት በጣም የሚወስኑ ስራዎች አሉ እና እነዚህን ስልጠናዎች በመውሰድ የተለያዩ ስራዎችን በቀላሉ እንድንከውን ስለሚያግዘን ስልጠናን በአግባቡ መውሰድ አለብን ስልጠናዎችን ወስደን ደግሞ ራሳችንን መለወጥ መቻል አለብን እና ሁሉም ሰው ስለ ስልጠና ያው ትርጉምና ጥቅም መረዳት መቻል አለብህ

የትኛውን የቀኑን ሰዓት ትወዳለህ እኔ የምወደው የቀኑን ሰዓት የትኛው ነው? ከጧቱ ሁለት ሰዓት እስከ ቀኑ ስድስት ሰዓት ያለውን የቀኑ ሰዓት ወደዋለው ይሄ ሰዓት እንግዲህ የተለያዩን የሀይል እና አቅም ያለንበት ሰዓት ስለሆነ ምክንያቱም ሌሊት አርፈን ያው ጠዋት ሁለት ሰዓት አንድ ሰዓት ተነስተን። የብዙ ስራዎችን የምንሰራበት ሰዓት ስለሆነ ይህ ሰዓት እንግዲህ ከፍተኛ የሆነ አቅም ስላለ በዚህ ሰዓት በጣም በርካታ ስራዎችን ለመስራት። የሚመቸን ሰዓት ስለሆነ በዚህ ሰዓት እጅግ ብዙ አቅሞች ስላሉን ለደስታ ፍቅርን ሁሉን ነገር የምንገልጽበት። ሰዓት ስለሆነ በዚህ ሰዓት እንግዲህ ብዙ ሰራዎችን ለመስራት እጅግ ተነሳሽነትን የሚፈጥርብን ሰዓት ስለሆነ ብዙ ሰዎች ይሄን ሰዓት ብዙ ስራ የሚከውኑበት የቀኑ ሰዓት ነውና በርካታ ሰዎች በዚህ ሰዓት ላይ ነው እንቅስቃሴ እያደረጉ የሚገኙት። ምክንያቱም የተለያዩ ድክመቶች የማይከወኑበት የተለያዩ ነገሮች የማይገኙበት ጥሩ የሆነ ሰዓት ይሄ ሰዓት

ቀርቃሃ አካባቢው ያድጋል በጣም ያድጋል በጣም በርካታ ቀርቃሃዎ ወድበኛ አካባቢ እያደጉ ይገኛሉ እነዚህ ቀርቃሃዎች እንግዲህ የተለያየ እንክብካቤ ሊፈልጉ የሚችሉበት መንገድ ቢኖርም ለተለያየ አላማ ስለሚውሉ እነዚህን ቀርቃማዎች በአግባቡ በመያዝ የተለያዩ ጥቅሞችን ማግኘት የምንችልበት መንገድ ስለሆነ በጣም በርካታ ሰዎች ስለ ቀርቃሃት ጥቅም እና ግንዛቤ ስላላቸው ቀርቃማዎችን በመንቀማቀሉ የተለያዩ አገልግሎቶችን እያገኙና እየሰጡ ይገኛሉ። ከቀርቃሃ እንግዲህ የተለያዩ ስራዎችን በመስራት የተለያዩ ጥቅም ማግኘት የሚቻልበት ዘዴ ስላለ ከዚህም በተጨማሪ የተለያዩ ገበያዎችን ትውል በማድረግ ቀርቃሃን መጠቀም የሚቻልበት ዘዴ አለ። ቀርቃሃ አያሌ የሆነ ጥሩ ጥሞች ስላሉት እነዚህን ጥሞች ለማግኘት ሲባል ደግሞ ቀርቃዎችን መትከል ማሳደግና መንቀባቀብ ስለሚያስፈልገን እኔም በዚህ ልክ በጣም መርካታ ጥሩሞችን እያገኘሁበት

የምትወደው ቀለም ምንድነው? የምወደው የቀለም አይነት አረንጓዴ ቀለም ነው አረንጓዴ ቀለም እንግዲህ በርካታ ትርጉም የሚሰጥ የቀለም አይነት ሲሆን ይህ ቀለም እንግዲህ ምንድነው የሚያሳየው ሰላምን ነው። ሰላም ማለት ለሁሉም ነገር ምንጭ የሁሉም ነገር ደስታ የሁሉም ነገር። በጣም እጅግ ወሳኝ ከሚባሉ የቀለም አይነቶች አረንጓዴ ቀለም ነው። እና ቀለም እጅግ ወሳኝ ከምለው የቀለም አይነትም አንዱ ስለሆነ ይሄን ቀለም እኔ በብዛት የምወደውና እጅግ ንጹ የሆነ ነገር መስሎ ስለሚታየኝ ከዚህ በመቀጠል ነጭ የቀለም አይነትም በጣም የምወደው የቀለም አይነት ነው። እነዚህን ቀለማት እንግዲህ በከፍተኛው ሁኔታ ለተለያዩ አገልግሎቶች እየተጠቀምንበት የምንገኝበት ሁኔታ ነው ያለው

ከስራ ሰዓት በኋላ ትሰራለህ የተለያዩ ስራዎች ሊሰሩ ይችላሉ በነገራችን ላይ የስራ ሰዓት ብቻ አይደለም ስራን መስራት ያለብን። ከስራ ሰዓት ውጪም ከስራ ሰዓት በፊትም በኋላም ቢሆን የተለያዩ ስራዎችን ልንሰራ የምንችልበት መንገድ አለ እና። በተለይ ደግሞ በኦንላይን የሚሰሩ ስራዎችን በርካታ ስራዎች ሊኖር ይችላል እነዚህን ስራዎች በመስራት የተለያዩ የትርፍ ጊዜ ስራ። በመስራት የተለያዩ የገቢ ምንጮችን ማግኘት የሚቻልበት ሁኔታ አለ ስለዚህ። ሁሌም በስራ ሰዓት ብቻ የምንሰራውን ስራ ብቻ መሰረት አድርገን መስራት የለብንም ከስራ ሰዓት ውጪ የሚሰሩ ስራዎችን በመስራት። ትርፍ የገቢ ምንጭ ማግኘት የሚቻልበት ሁኔታ ስላለ እነዚህን ከስራ ሰዓት ውጪ ያሉ ስራዎችን። መስራት አለብን ጊዜያችጊዜያችንንን በአግባቡ ስንጠቀም ማለትም ይሄ ነው። ምክንያቱም ጊዜ ማለት በስራ ሰዓት የሚሰሩ ስራዎችን ብቻ ትኩረት አድርጎ መስራት ማለት ብቻ አይደለም እና። ከስራ ሰዓት ውጪ ሌሎች ስራዎችን በመስራት ተጨማሪ የገቢ ምጭን ማግኘት መቻል አለብን

ዶሮ አለህ ዶሮ በበርካታ የሀገራችን ክፍሎች የሚገኙ የቤት እንስሳ ሲሆን ይቺ ዶሮ እንግዲህ በርካታ የሆኑ ጥቅሞች አሏቸው እነዚህ ዶሮዎች ምን ምን ይጠቅማሉ? ስናስብ እንቁላል በመጣት ለምግብነትና ለገበያነት ያገለግላል ዶሮ በማርባት ለሽያጭነት ላይ ያገለግሉ የሚችልበት መንገድ አለ። ሌላው ደግሞ በስጋነት የምጠቀምበት መንገድ ማለት ነው። እና ዶሮ ከፍተኛ የሆነ ጥቅም አላት እና ስለ ዶሮ ጥቅም እና ግንዛቤ ሁሉም ሰው ቢረዳ ራስን ከፍ ማረግ የሚቻልበት ቀላሉ የኑሮ ደረጃን ለመለወጥ የሚጠቅመን አንደኛው እና ዋነኛው የዶሮ ሁኔታ ነው። እና ዶሮ በቤቴ አለ ዶሮ አረብ አለ ዶሮ ማርባት ማለት ደግሞ። ራስን በኢኮኖሚ ከመለወጥ ባሻገር ቤተሰብን ሀገርን እና አለምን እስከመለወጥ የሚያደርስ ቀላልና በቀላሉ ህይወትን ለማስተካከል የሚረዳን የቤት እንስሳ አይነት ነው በጣም የምወደው ነው። በተለይ ደግሞ እንቁላሉ በጣም የሆነ የፕሮቲን መጠን በውስጡ እስከያዘ ድረስ ይህን ፕሮቲን ከእንቁላል ነው ልናገኘው የምንችለው

የምትወደው እንስሳ ምንድነው? የምወደው እንስሳ እንግዲህ ከቤት ውስጥ እና የዱር እንስሳ ብለን በሁለት ልንከፍለው እንችላለን። በቤት ውስጥ እንግዲህ ውሻ የሚባል የቤት ውስጥ እንስሳ አለ። ይሄ የውሻ አገልግሎት እንግዲህ በጣም ከፍተኛ ሲሆን። ከእነዚህም መካከል አካባቢን በመጠበቅ አካባቢን ካአስፈላጊ የውጭ ጠላቶች ለመከላከል እና ቤትን ለመጠበቅ በጣም በከፍተኛ ሁኔታ ያግዘናል። እንዲሁም የተለያዩ አውሬዎች ወደ ቤት ገብተው የተለያዩ ችግር እንዳይፈጽሙም በመከላከል ከፍተኛውን ድርሻ የሚወስድ የቤት እንስሳ ነው። ከዚህ በተጨማሪም ደግሞ በታማኝነቱ እንደ ውሻ አይነት ሊገኝ እንደማይችል በተለያዩ አባቶች በተለያዩ ሰዎች እየተነገረ የሚገኝለት የዱር የቤት እንሰሳ ውሻ ሲባል ውሻ ማለት በጣም እጅግ ጥሩ የሆነ በቤት ውስጥ ብዙ አገልግሎት እየሰጠ የሚገኝ የቤት ውስጥ እንሰሳ ውሻ ይባላል።

የስራ ጊዜው እንዴት ነው? የስራ ጊዜ እንግዲህ በ በቀንና በማታ ተብሎ በሁለት ሊከፍል የሚችልበት ሁኔታ አለ። በቀን ከሚሰሩ ስራዎች መካከል ኖርማል የቢሮ ስራዎች ሊሰሩ የሚችሉበት ሁኔታ ሊኖሩ ስለሚችሉን። በዚህ እንግዲህ ከጧቱ ሁለት ሰዓት ጀምሮ እስከ ቀኑ አስራ አንድ ሰዓት በቢሮ የሚሰሩ የቀን ስራዎች ሊሆኑ ይችላሉ። ከዚህ በተጨማሪ ደግሞ። በሌሊት ደግሞ በቤት ውስጥ የሚሰሩ የተለያዩ ስራዎች ሊኖሩ ይችላሉ እና ብዙ አይነት የስራ አይነቶች አሉ። የስራ ጊዜን እንዴት ነው ምን በጥሩ ሁኔታ የሚሰራበት ሁኔታ ነው ያለው እና? የስራ ጊዜ ማለት እንግዲህ በፕሮግራማችን መሰረት ለእረፍትና ለስራ ብለን የከፋልፈንነው የጊዜ ሰሌዳ አለ። በዛ መሰረት የምንሰራው የስራ ጊዜ ብለን እንጠራዋለን

ወደ ስራ ምን ልብስ ትለብሳለህ? ወደ ስራ እንግዲህ እንደየ ስራ አይነቱ ሊለያይ የሚችልበት ሁኔታ አለ ምናልባት በስራ ላይ የሚለበሱ ዩኒፎርሞች ከሆኑ ዩኒፎርም ልለብስ የምችልበት ሁኔታ ይኖራል። የስራ ልብስ ምንለው ማለት ነው እና ይህ የስራ ልብስ እንግዲህ የስራው መለያ የራሱ የሆነ ሊኖረው ስለሚችል በዚህ መልኩ የስራ ልብስ ልንለብስ የምንችልበት ሁኔታ አለ። ከዚህ ውጪ ደግሞ ኖርማል ዩኒፎርም የማይፈልጉ የስራ ቢሮዎች ከሆኑ ደግሞ በዚህ ዩኒፎርም ሳንለብስ ኖርማል ልብስ ለብሰን የምንገባበት ሁኔታ ይኖራል። እና እንግዲህ አብዛኛው ስራዎች ምን ይጠይቃሉ ዩኒፎርም ይጠይቃሉ? የስራ ልብሶች እንግዲህ አብዛኞቹን ዩኒፎርም የሚፈልጉ ስለሆነ ዩኒፎርም ለብሰን የምንሰራበት ስራዎች ላይ ዩኒፎርም በመልበስ ስራዎቻችን ላይ የምንከውንበት ሁኔታ ነው።

ቡና ወይ ሻይ ትመርጣለህ? ከሁለቱም ጥሩ የመጠጥ አይነቶች ቢሆንም ከፍተኛ ጥቅም ካላቸው አንፃር ግን ቡና በጣም ከፍተኛ የሆነ ጥቅም ስላለው ቡናን ብዙ ጊዜ የምመርጥበት ሁኔታ አለ በቡና ውስጥ ምን ጥቅም አለው ብለን ስናስብ ቡና እንግዲህ በጣም ከፍተኛ የሆነ ኒኮቲን የሚባለው ኬሚካል ስላለው ይሄ ኒኮቲን ደግሞ በሰውነታችን ውስጥ ገብቶ ከፍተኛ የሆኑ የስብ ክምችቶች ሲኖሩ እነዚህን ለመፍጨት እጅግ አስፈላጊ ነው። ሁለተኛ የተለያዩ ሴሎች በንቃት እንዲሰሩ የማነቃቃት አቅም ስላለው ይሄን ኒኮቲን የሚባለው ነገር በሰውነታችን እንዲያስፈልገን ካስፈለገ ቡና በመጠጣት እነዚህን ነገሮች ማግኘት የሚቻልበት ዘዴ አለን። ኒኮቲን እንግዲህ በጣም አስፈላጊ ስለሆነ በ ቡና በመጠጣት እንግዲህ ኒኮቲን ማግኘት የሚቻልበት ዘዴ አለን። ስለዚህ ቡና መጠጣታችን ለዚህ ለዚህ ብቻ የሚጠቅም ሳይሆን እጅግ ከባድ ከሚባሉ የስብ ክምቹቶች እንዳንጋለጥ ቡና በመጠጣት መከላከል የምችልበት ሁኔታ ነው። ምክንያቱም ቡና ለመግፍጭት እንሸርሽርሽ ደግሞ በጣም ከፍተኛ የሆነ ጥቅሚታ ስላለው

የሙዚቃ መሳሪያ መጫወት ትችላለህ አዎ የተወሰኑ የሙዚቃ መሳሪያዎች ላይ መጫወት የምችልበት መንገድ አለ። ከእነዚህ መካከል ከበሮ ዋሽንት እና እንዲሁም አልፎ አልፎ ደግሞ። ይሄ የክራር አይነቶችን ላይ የተወሰነ ሙከራ የማደርግበት ሁኔታዎች አሉ። በከፍተኛ ሁኔታ ግን ከምችላቸው የሙዚቃ መሳሪያዎች መካከል ግን ከበሮ እጅግ በጣም የምችለው እና በጣም በጥሩ ሁኔታ። የምችለው የሙዚቃ መሳሪያ ሲሆን እጅግ ከባድ የሆነ ጥበብ የማይፈልግ በቀላሉ መጫወት የምችለው የሙዚቃ መሳሪያ በመሆኑም ከበሮ በጣም አሪፍ ነው። ከዚህ በመቀጠል ዋሽንትም በጣም ከባድ የሚባል አይደለም በመጠኑ ልምድ ይጠይቃል ግን ከባድ የሚባል አይደለም። ሌሎች የሙዚቃ መሳሪያዎች ግን በጣም ከባድ የሆነ ልምድ የሚፈልጉ እና በጣም ከፍተኛ የሆነ ስልጠና የሚፈልጉ የሙዚቃ መሳሪያዎች ናቸው። እነሱ ላይ እንግዲህ በልምድ የሚሆን ነው እንጂ እንዲሁ በቀላሉ የሚሰሩ ስራዎች ስላልሆኑ እነዚህ የሙዚቃ መሳሪያዎች ራሱን የቻለ ስልጠና ቤት ተሰልጥኖ የሚጫወቱ የሙዚቃ መሳሪያዎች ናቸው

"በአንድ ጊዜ ብዙ ስራዎችን ታስተናግዳለህ?" አዎ የተለያዩ ስራዎች እንግዲህ በአንዴ መከወን የሚቻልበት ሁኔታዎች አሉ። ከእነዚህም መካከል እንግዲህ በጉልበት የሚሰሩ ስራዎች ሊኖሩ ይችላሉ። በ 'ኦንላይን' የሚሰሩ ስራዎች ሊኖሩ ይችላሉ። እና እንግዲህ በጉልበት የሚሰሩ ስራዎችን በአንድ ጎን እየሰራን በጎን ደግሞ ሌሎች ስራዎችን በማከናወን የሚቻልበት ሁኔታ አለ። እንዲሁ ቀለል ያሉ በጎን የሚሰሩ ስራዎችን በጎን መስራት የሚቻልበት ሁኔታ ስላለ ማለት ነው። እና በስልክ ብቻ የሚሰሩ ስራዎችም ሊኖሩ ይችላሉ። እና በጉልበት በአንድ በአንድ እጃችን እየሰራን በአንድ እጃችን ደግሞ ሌላ ስራዎችን መከወን የምንችልበት መንገድ ስላለ ስለዚህ ስራዎቻችን በአንድ ብቻ ሳይሆን በተለያየ መልኩ የተለያየ ስራ መስራት የምንችልበት መንገድ ስላለ በአንድ በኩል ብቻ ትኩረት ባናደርግ የተሻለ ነው። እና ከጊዜ አንፃር የተለያዩ ጥቅሞችን በአንዴ ለማግኘት ካስፈለገ ደግሞ በአንድ ጊዜ ብዙ ስራዎቻችን ማስተናገድ እና መከወን መቻል አለብን። ስለዚህ እኔም ይሄን በመረዳት የተለያዩ ስራዎችን በአንድ ጊዜ እየከወንኩ እና እየሰራሁ የምገኝበት ሁኔታዎች አሉ።

የቤት ጣራ በምን የተሰራ ነው? እና የቤት ጣራ እንግዲህ በተለያየ መልኩ ሊሰራ የሚችልባቸው መንገዶች አሉ። ከእነዚህም መካከል እንግዲህ የተለያዩ ኮርኒሶችን የተለያዩ እንጨቶችን የተለያዩ ሳሮችን በመጠቀም የቤት ጣሪያ ሊሰራ የሚችበት ሁኔታ አለ። ይሄ ቤት ጣራ የተሰራበት ኮርኒስ ከሚባል የተሰራች ሲሆን እንግዲህ ኮርኒስ በጣም ውበት የሚሰጥ በጣም ጥሩ የሆነ እይታ ያለው። እና ጥሩ የሆነ የቤት አሰራርን ለመጠቀም ከምንጠቀምበት መሳሪያ አንዱ ስለሆነ የቤት ጣሪያን በዚህ መልኩ በመስራት እንጠቀምበታለን

የስራ ቦታ እንዴት ነው የስራ ቦታ በጣም ጥሩ ከሚባል የስራ ቦታዎች መካከል አንደኛው የኔ የስራ ቦታ ምቾት ያለውና በጣም ጥሩ ስለሆነ ስራዬን በአግባቡ ለመስራት ስራዬን በሰአቱ ለመስራት ስራዬን በቀላሉ ለማከናወን በጣም በከፍተኛ ሁኔታ የሚጠቅመኝ ቦታ ነው። እና ይሄ ቦታ እንግዲህ እስካሁን ድረስ በጣም ተመችቶኝ እና በጣም በርካታ ስራዎችን በቀላሉ በነጻነት ያለምንም ተጽዕኖ እየሰራሁበት የምገኝበት የስራ ቦታዬ ነው። በጣም በጣም ጥሩ ነው። በጣም ጥሩ ነው። በጣም የሚበረታታ የስራ ቦታ ነው

ዜናውን ከየት ታገኛለህ? ዜና እንግዲህ ከተለያየ መልኩ ቦታ ልናገኝ የምንችልባችሁ መንገዶች አሉ ዜና እንግዲህ ከተለያየ መንግስት ዜና ማሰራጫ ጣቢያዎች ልናገኝ የምንችልበት መንገድ አለ። ከዚህ በተጨማሪ ደግሞ የተለያዩ የሶሻል ሚዲያ ወይም ደግሞ መተግበሪያዎች ላይ የምናገኘው የተለያየ ዜናዎች። ማዘጋጃ ቦታዎች አሉና ከነዚህ ከነዚህ ዜናዎች ልናገኝ እንችላለን ከዩቲዩብ ልናገኝ እንችላለን። ከተለያዩ ፌስቡክ ቻናሎች ልናገኝ እንችላለን። ከተለያዩ የመንግስት የመንግስት ዜና ማሰራጫ ጣሚያዎችን የተለያዩ ዜናዎችን ልናገኝ እንችላለን። እንደየ እንትናችን እንደየአጠቃቀማችን የተለያዩ የዜና ምንጮችን የምናገኝበት ቦታ አለ

እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ እንግዲህ የተለያዩ ነገሮችን ልንጠቀም የምንችልበት መንገድ አለ። በባህላዊ መልኩ የምንጠቀምበት እንግዲህ ሳር ወይም ገለባ የምንለው ተቀጣጣይ የሆነ የእሳት ማንተቻ መንገድ አለ። ይሄ እንግዲህ በቀላሉ በሀገራችን የምናገኘው እና በቀላሉ እሳትን ለማድረግ የምንጠቀምበት። ሲሆን በዘመናዊ መልኩ ደግሞ የተለያዩ ነዳጅ ነጭ ጋዞችን በመጠቀም በቀላሉ እንዲቀጣጠልና በቀላሉ ለማድረግ የሚረዳን የነጭ ጋዝ። ሰዓትም ማንደድ የምንችልበት መንገድ አለ። ከዚህ በተጨማሪ የተለያዩ የፕላስቲክ ነገሮችን ቢሆን። ነገሮችን በጣም በፈጣን እንዲህ እንዲቀጣጠል ስለሚያደርግ ሳድና ፕላስቲክ ነገሮች ደግሞ ተያያዥነታችሁ በጣም ከፍተኛ ስለሆነ በቀላሉ ሰዓት ለማንደድ ፕላስቲክ ነገሮችን መጠቀሙ ራሱ የተሻለ ነገር አለው። ከዚህ በተጨማሪ። ነጭ ጋዝ በጣም ነጭ ጋዝ ደግሞ እጅግ በከፍተኛ ሁኔታ። ነገሮችን በቀላሉ እንድንሰራና ሰዓት በቀላሉ እንዲቀጣጠል ካስፈለገ ነጭ ጋዝ በአካባቢው ሊኖር ይገባል። ነጭ ጋዝ እንግዲህ በገበያ ላይ ትንሽ ወደድ ያለ ቢሆንም። እሳትን ለማድረግ ግን በጣም ጠቃሚና አስፈላጊ ስለሆነ። ገበያ ላይ ሄዶ በመግዛትና በቤታችን በማስቀመጥ። እሳትን በቀላሉ ለማንደድ ሲያስፈልገን። ነጭ ጋዝ በመጠቀም እሳትን በቀላሉ ማንደድ እንችላለን

ታሪክ መናገር ትወዳለህ? ታሪክ እንግዲህ በጣም ከፍተኛ የሆነ ጠቀሜታ ስላለው ታሪክ መናገር ግዴታም መሆን መቻል አለብት። ምክንያቱም ታሪክ ማለት በጣም ከፍተኛ የሆኑ ትምህርቶችን የያዘ ከፍተኛ የሆነ የህይወቱን ገጠመኝ ከፍተኛ የሆነ የሀገርን ታሪክ ከፍተኛ የሆነ የአንድን ግለሰብ ታሪክ ሊሆን ይችል እና ታሪክ መናገር ያስፈልጋል ምክንያቱም ታሪክን ከውነን። ታሪክን ካልጠበቅን በርካታ ነገሮች ሁሉ ሊበላሹ ስለሚችሉ ታሪኮች እንግዲህ በጣም ለብዙ ነገሮች ማስተማሪያነት ልንጠቀምባችሁ ስለምንችል። ታሪክ መናገሩ እጅግ ከፍተኛ ስለሆነ እኔም ማውቃችዉን ታሪኮች በሙሉ ለሚስፈልገው ማህበረሰብ ለሚያስፈልገው ሰው ለጓደኛ ለወንድም ለቤተሰብ ለሀገር ሊሆን ይችላል። እና ታሪክ መንገድ ያስፈልጋል ታሪክ እጅግ ቀላል የሚባል ትምህርት አይደለም እና ከፍተኛ የሆነ እውቀት ባለቤት ስለሆነ ታሪክን በተለያዩ መልኮችን መናገር ያስፈልጋል። በሶሻል ሚዲያ በማህበራዊው ሚዲያ ሊሆን ይችላል ቀጥታ በማስተማር ሊሆን ይችላል የተለያዩ መጽሄቶችን በማሳተም ሊሆን ይችላል። እና ታሪክ እንግዲህ በተለያዩ መንገድ ሊነገር የሚችልባችሁ መንገድ ስላሉ ታሪክን መንገር እጅግ ወሳኝ

ስለዚህ ጸጉርህ ተንከባክቶ ትወስዳለህ ትወዳለህ? አዎ እንግዲህ አንድም የሰውነታችን አካላቶች ከሚባሉ አንዱ ፀጉር ነው። እና ፀጉር እንግዲህ በስርዓት እና በንጽህና መያዝ መቻል ያስፈልጋል። ምክንያቱም ውበታችን ካልጠበቅንን ንጽህናችን ካልጠበቅንን ለተለያዩ በሽታዎች ልንጋለጥ እንችላለን። እና ስለዚህ ፀጉሮቻችም ቢሆን በንጽህና እና በተለያየ የውበት ማስዋቢያ ነገሮች በመጠቀም ፀጉሮቻችን ማስዋብ መቻል አለብን። እነዚህ ፀጉሮቻችን በአግባቡ ስንጠቀም እንግዲህ በጣም ከፍተኛ የሆኑ ጥቅሞችን ልናገኝ እንችላለን። እና እንደውም ከሰው ጋር ያለን ቅርርብ ከሰው ጋር ያለን ግንኙነት ከሰው ጋር ያለን ፍቅር ሁሉ ሊጨምር የሚችልበት መንገድም አንዱ ፀጉሮቻችን በስርዓት ስንይዘው ነው። እና ፀጉሮቻችን እንግዲህ በአግባቡ ካላዝን ለተለያዩ በሽታዎች ልንጋለጥ እንችላለን ፀጉር ፋንገስ ለፀጉር ቫይረሶች ፀጉር ለሚነቃቅሉ የተለያዩ በሽታዎችን ልንጋለጥ እንችላለን። በዚህ የገቡ የፀጉር በኩል የገቡ በሽታዎች ደግሞ ወደ ጥልሎች ወደ ሌሎች የሰውነታችን ክፍሎች በመግባት የተለያዩ በሽታዎችን ሊያመጡ ስለሚችሉም። ስለዚህ ፀጉሮቻችን እየተንከባከብን ከተለያዩ አላስፈላጊ በሽታዎች ራሳችንን መንከባከብ የምንችልበት መንገድ ስለሆነ። ፀጉሬን ባግባቡ እየንከባከባለሁ መንከባከብ ደግሞ ግዴታም አስፈላጊም ስለሆነ

ምን አይነት ስልክ ትጠቀማለህ? ያው ብዙ ጊዜ የምትጠቀመው እኔ ሳምሰንግ የሚባለው የስልክ አይነት ሲሆን ይሄ እንግዲህ የሳምሰንግ ስልክ ምርጥ በጣም በከፍተኛ ሁኔታ በሰዎች ዘንድ ተመራጭነት ያለሁ የስልክ አይነት ነው። ከጥሞ መካከል ስንመለከት ከፍተኛ የሆነ የስልክ ካሜራ አለው ከባትሪው አንፃር ስናይ ደግሞ ከፍተኛ የሆነ የባትሪ አገልግሎት አለው። ይሄ ባትሪ አገልግሎት ብቻ ሳይሆን ፍጥነቱን በዛ ልክ እጅግ ተመጣጣኝና እጅግ አስፈላጊ ከሚባለው የስልክ አይነቶች መካከል አንደኛው የሳምሰንግ ስልክ ምርት ነው። ይህ ስልክ እንግዲህ ለብዙ ዘመናት በጣም በበርካታ ሰዎች ዘንድ ተፈላጊነቱ እየጨመረ እና በበርካታዎች እጅ በጣም አድናቆትን ያገኘ የስልክ አይነት ነው። ይሄ ስልክ እንግዲህ እኔም የምጠቀምበትና የምወደው የስልክ አይነት ነው። በገበያ ላይ በጥሩ ሁኔታ አቅርቦት ላይ ያለ የሰልክ አይነት

በስራ ጊዜ እረፍት ታደርጋለህ በስራ ጊዜ እንግዲህ እረፍት ላያስፈልግ የሚችልበት ሁኔታ ይኖራል ምክንያቱም የስራ ጊዜ ማለት የስራ ጊዜ ነው እረፍት የሚያስፈልግበት ጊዜ ከሆነ ደግሞ ሌላ የእረፍት ጊዜ ሊኖር ይገባል ምክንያቱም በስራ ሰዓት ስራ ካሰራን እረፍት ካደረግን ስራዎቻችን በአግባቡ ላንፈጽም የምንችልበት ሁኔታ ይኖራል እና ስለዚህ በስራ ጊዜ ውስጥ እረፍት ማድረጉ ተገቢ ነው ብዬ የማስብበት ሁኔታ አይደለም። ስለዚህ በስራ ጊዜ እ አስፈላጊውን ስራ በአግባቡ መስራት ነው የሚጠበቅብን እንጂ እረፍት ማድረጉ የተሻለ ነው ብዬ አላስብም። እና ስለዚህ ስራዎቻችን ለመስራት እና ስራዎቻችን በአግባቡ ለመፈጸም ካስፈለገ በስራ ጊዜ እረፍት ማድረጉ አስፈላጊ ነው ብዬ አላስብም። ስለዚህ ስራዎቻችን በ መስራት ያለብን በስራ ጊዜ ነው እና እረፍት በሚያስፈልግበት ጊዜን ሌላ ጊዜ ይሆናል

የምትወደው መክሰስ ምንድነው? የምወደው የመክሰስ አይነት ዳቦ ፍርፍር ነው። ዳቦ ፍርፍር በጣም በቀላሉ ማዘጋጀትም የሚቻል አንዱ የመክሰስ አይነት ሲሆን ዳቦ ፍርፍርን በመብላት ራሳችንን ከተለያዩ አላስፈላጊ በሽታዎች መከላከል የምንችልበት ስለሆነ። እንዲሁም ዳቦ ፍርፍር በጣም ቀለል ያለ የምግብ አይነት ስለሆነ ይሄን የዳቦ ፍርፍር በመጠቀም መክሰስ መጠቀም የምንችልበት መንገድ ይኖራል። ስለዚህ አብዛኛው ሰው እንግዲህ ዳቦ ፍርፍር ይመገባል። ይሄ የዳቦ ፍርፍር እንግዲህ በጣም በቀላሉ የምንመገበው የምግብ አይነት

ቅሬታዎችን እንዴት ታስተናግዳለህ? ቅሬታዎች እንግዲህ በተለያየ መልኩ ሊፈቱ የሚችሉበት መንገድ አለ። ቅሬታዎች ሲኖሩ እንግዲህ የተለያዩ የቅሬታ ምንጮችን ጥናት በማድረግ የተለያዩ የቅሬታዎችን ሀሳብ በመቀበል እና ቅደም ተከትላችሁን በማስያዝ ይቅርታ አፈታት ዘዴዎችን ተጠቅሞ የተለያዩ ቅሬታዎችን በአግባቡ በመፍታት ለመፍትሄ ዝግጁ ማድረግ እና የሰዎችን ቅሬታ በአግባቡ በመፍታት ዘላቂ የሆነ ሰላም እንዲኖርና መፍትሄ በመስጠት የሰዎችን ችግር መቅረፍ እና ወደ ደስታ ውስጥ እንዲገቡ ማድረግ የተሻለ ሁኔታ ነው። እንግዲህ ቅሬታ በተለያየ መልኩ ሊከሰት ይችላል። ቅሬታ እንግዲህ በጣም ብዙዎች ያው የሚያቀርቡት የሀሳብ ሊኖር ይችላል። ያን ቅሬታ እንግዲህ ጥናት በማረጋገጥ ትናንሽ መፍትሄዎችን በማዘጋጀት ቅሬታዎችን በሰላምና በፍቅር ማስተናገዱ የተሻለ ይሆናል

የምትወደው መጽሐፍ ምንድነው? የምወደው የመጽሐፍ አይነት አንደኛው እና ዋናው ምንድነው? መጽሐፍ ቅዱስ በጣም በከፍተኛው ሁኔታ የምደው መጽሐፍ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እንግዲ በጣም በርካታ ነገሮችን አቅፎ ያዘ ሲሆን። በጣም የተፈጥሮ ምንነት ተፈጥሮ እንዴት ነች አለም እንዴት መጣች አለምን ማን ፈጠራት የአለምነት ምንድነው? የሚለውን በጣም ከፍተኛ ሁኔታ ያዘ የትልቁ የአለማችን መጽሐፍ መጽሐፍ ቅዱስ ነውና። እንግዲህ መጽሐፍ ቅዱስን በጣም በክብር በንጽህና በሚያነበው ሰው በጣም በርካታ ነገሮችን በውስጡ ኣቅፎስ ስንያዝ። ይሄን መጽሐፍ እንግዲህ በአግባቡ ለሚያነበው በጣም ከፍተኛ የሆነ የእውቀት ባለቤት የመሆን እድሉ ከፍተኛ ስለሆነ። እኔም ይሄን መጽሐፍ በቃም በከፍተኛ ሁኔታ እወደዋለሁ አነበዋለሁ ብዙ ነገሮችን አገኝበታለሁ። በጣም ከፍተኛ የሆኑ የስራዎችን ለ ጥበብ የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለውን መጽሐፍ እዚሁ ይላኛል እና። እጅግ ከፍተኛ የሆነ ምቅ የሆነ እውቀቶችንም ሁሉ ማግኘት የሚቻልበት መጽሐፍ ስለሆነ ይመስማም በጣም እወደዋለሁ። አነበዋለሁ

ከደንበኞች ጋር ትገናኛለህ እንግዲህ ደንበኞች ማለት በርካታ ትርጉም ያለው ቢሆንም ደንበኛ ብለን የምንጠራው ምንድነው? በስራዎቻችን ዘንድ የሚመጡ ከስተመሮች ምን ላይ ደንበኞች የምንላቸው ናቸው? እና እነዚህ ደንበኞች እንግዲህ በጣም ብዙ አገልግሎቶችን ያገኙ ሊሆኑ ይችላሉ በጣም ብዙ ነገሮችን አብረን ያሳለፍን ሊሆን የሚችልበት መንገድ አለ። በስራ በኩል እና እነዚህ ደንበኞች እንግዲህ በተለያየ መልኩ በተለያየ ቦታ ልንገናኝ የምንችልበት ሁኔታ አለ። ደንበኞቻችን እንግዲህ ከስራ ቦታ ጥሩ የሆነ ግንኙነት ጥሩ የሆነ ሬዲሽን አሳልፈን ከሆነ እንግዲህ በተለያየ ቦታ ልንገናኝ የምንችልባቸው መንገዶችም አሉ። እና እነዚህ እንግዲህ ብዙ አይነት የምንገናኝባችው ዘዴዎች ይኖራሉ በማህበራዊ ህይወት ልንገናኝ እንችላለን በተለያዩ ትራንስፖርቱ መንገዶችን እንገናኝ እንችላለን። እና እንግዲህ ደንበኞች ጋር መገናኘታችን ቀላል የማይባል ጥቅም ነው ያለው እና እነዚህ ጠቀሜታዎች ለማግኘት ሲባል እንግዲህ በተለያዩ መስመሮች በተለያዩ የፕሮግራም ዝግጅቶች ላይ በጋራ የተለያዩ ሁኔታዎችን ልናሳልፍ የምንችልበት ሁኔታ ይኖራል። እንግዲህ በርካታ ጥቅሞች አሉ ደንበኞች ስናገኝ እንግዲህ ከዚህ በፊት የነበረን የስራ ሁኔታ ቆይታ እንዴት ነበር? ምን ምን እንደነበር ልንጠይቃችሁ የምንችልበት ሁኔታ አለን በምን የሰራናቸው ሰራዎች ጥሩ ናቸው ወይስ አይደለም? ምን ላይ ነን ለውጡ ምን ላይ ነው? የሚለውን ነገር ጥንቅቅ አድርጎ ለማወቅ ለመረዳት የሚያግዘን ዋናኛና እጅግ አስፈላጊ ከምንለው መንገዶች መካከል አንዱና ዋነኛው የደንበኞች አገልግሎት መኖር ነው። እና ከደንበኞች እንግዲህ በጣም ጥሩ የሆነ ግንኙነት ካሳለፍን ጥሩ የሆነ ቆይታ ካሳለፍን ለወደፊትም በጣም በጥሩ ሁኔታ ስራዎቻችንን እንድንሰራ ያገዝናል። እነዚህ ደንበኞች በተደጋጋሚ ወደ ተቋማችን እና ወደ ስራ ቦታዎቻችን እየመጡ እንዲጎበኙን እና በጣም በርካታ የሆነው የአገልግሎት እንትናችንን አስተያየት እንዲሰጡን እናደርጋለን ማለት

ከቤቴ ስራ ምን ያህል ይርቃል እንግዲህ የስራ ቦታዬ ከቤቴ ምን ያህል ይርቃል ለሚለው? በዋናነት ስራ ቦታየ እንግዲህ ወደ ሁለት ኪሎ ሜትር የሚሆን ርቀት ያለው ቦታ ሲሆን እሂ ኪሎ ሜትር እንግዲህ አንዳንዴም በእግሬ እየተጓዝኩ ወደ ስራ የምገባበት ሁኔታ አለ። ምክንያቱም ከፍተኛ የሆነ የትራንስፖርት ችግር በሚኖርበት ጊዜ ስራ ላለማበላሸት ስራ ላለመቅጣት በሰአቱ ደርሶ ስራ ለመስራት ስፈልግ በጧት ተነስቼ በእግሬ ተንቀሳቅሼ ስራ የምገባበት ሁኔታ ይኖራል። እና አንዳንዴ ደግሞ ትራንስፖርት ባለበት ሰዓት የትራንስፖርት አገልግሎት ባለበት ጊዜ ትራንስፖርት አድርጌ በአግባቡ ሄጄ ስራዬን የምከውንበት ሁኔታ ነው ያለው። እና እንደየሁኔታው የተለያየ የጉዞ መርሃ ግብር አድርጌ ወደ ስራዬ የምገባበት ሁኔታ አለ። ይሄ ብቻ ሳይሆን እንግዲህ በርካታ የሆኑ አገልግሎቶችን ለመስጠት በሰአት መግባት አንዱ ምክንያት ነውና በሰአት እገባለሁ በሰአት ገብቼ ደግሞ ሳይከውናለሁ። ስመለስም ደግሞ በትራንስፖርት መምጣት ካለብኝ በትራንስፖርት እመጣለሁ ትራንስፖርት በሌለበት ሰዓት ደግሞ በእግሬ መጥቼ ስራዬን በሰአት ጨርሼ በሰአት ደግሞ ወደ ቤቴ ተመልሼ በቤቴ እራት ምግብ ምናምን የማዘጋጀበት ሁኔታ ይኖራል። እና በትራንስፖርት ሲያስፈልግ ትራንስፖርት በግሬ ሲኖር ደግሞ በግሬ የተለያዩ አመራጮችን በመጠቀም እየተንቀሳቀስኩ ስራዎችን እየምሰራ ነው እና ስለዚህ

ምን ያህል ጊዜ ስብሰባ ታደርጋላችሁ? ስብሰባ እንግዲህ በተለያየ ጊዜ በተለያየ ስብሰባዎች ይከናወናሉ ከእነዚህም መካከል የአጭር ጊዜ ስብሰባ ሊሆን ይችላል የረጅም ጊዜ ሊሆን ይችላል የሰብሰባዎች አመታዊ ሪፖርት ለማቅረብ ሊሆን ይችላል የተለያዩ እቅዶችን ለማዘጋጀት ይሆን ይችላል እንደየ የስብሰባ አጀንዳዎቹ የተለያየ ጊዜ ሰዎች ይከናወናሉ ስለዚህ ያው በወር በአመት በስድስት ወር የተለያየ የተለያየ ክፍፍል ተደርጎ የተለያየ ስብሰባዎች ይከናወናሉ እነዚህ ስብሰባዎች እንግዲህ ጊዜ የሚጠይቁ አሉ ጊዜ የተሰበው አጀንዳዎች ሊኖሩ ይችላሉ እና ስለዚህ ምን ማድረግ አለብን ማለት ነው የስድስተኛ እቅዶችን መጀመሪያ ማዘጋጀት መቻል አለብን እነዚህ ሰበሰባዎች ጊዜ የሚፈልጉ ከሆነ ጊዜ እንሰጣችኋለን ጊዜ የማይፈልጉ ስብሰባዎች ደግሞ በአጭር ጊዜ በአጭር ቆይ የሚፈቱና በጣም አስቸኳይ የሆኑ በአጭር ጊዜ ስብሰባ ተደርጎ መፍትሄ የሚፈልጉ ነገሮች ሲኖሩ ደግሞ ቶሎ ስብሰባ የሚደረግበት ሁኒታ ይኖራል እና ስለዚህ ስብሰባ ጊዜዎች በወር በትንሹ አራት ጊዜ ስብሰባ ሊኖር የሚችልበት ሁኔታ ነው ያለው እና በርካታ ስብሰባዎች ማድረግ በርካታ ጥቅሞችም ሊኖሩ ይችላሉ ስለዚህ እንደየስብሰባችን ሁኔታ እንደየስብሰባው አጀንዳ የተለያየ ጊዜ ስሌዳዎችን አስቀምጠን በጣም በርካታ የሆኑ አጀንዳዎችን እና ኢሹዎችን በማንሳት መፍትሄ የሚሰጥበት ሁኔታ ይኖራል ማለት ነው ስለዚህ የስብሰባ አጀንዳን ቀድሞ ማዘጋጀት ያስፈልጋል ንስሐና ስፋችን አጀንዳዎችን ዝርዝር ነጥቦችን በማቅረብ የተለያዩ ሀሳቦችን እንዲነሱ በማድረግ የተለያዩ ሀሳቦችን ተቀብሎ ደግሞ ማጠቃለያ በማድረግ ስብሰባው ቁም ነገርን በማጠቃለያ ዘግቶ የተለያዩ ፕሮግራሞችን በተሳትፎ ላይ ምስጋና በማቅረብ የተለያዩ የስብሰባ አጀንዳዎች ላይ ትኩረት በመስጠት መዝጋት የሚቻልበት ዘዴ ይኖራል ማለት ነው

የይለፍ ቃልን ትጠብቃለህ? መጀመሪያ የይለፍ ቃል ማለት ምን ማለት ነው? ብለን ስናስብ የአንድ መተግበሪያ ወይም ደግሞ የአንድ መተግበሪያ ይሁን የአንድ ሲስተም ቁልፍ ማለት ነው። እና እንግዲህ ይህ ይለፍ ቃል ማለት ራሳን የሲስተሙ ፓስዋርድ እንደማለት ስለሆነ ይህ የይለፍቃል በአግባቡ ካልያዝነው የተለያዩ መረጃዎች ያው ሰው በእኛ ይለፍ ቃል ገብቶ የተለያዩ መረጃዎችን ሊያወጣብን ይችላል። እና አላስፈላጊ የሆኑ ሚስጥሮችን ሊበትንብን የሚችልበት አጋጣሚ ይኖራል። እና ስለዚህ ምን ማድረግ መቻል አለብን ጠንካራ የሆነ የይለፍ ቃል መኖር መቻል አለብን። እንደዚህ ካልሆነ አካውንታችንን ልናጣው የምንችልበት ሁኔታ የሚኖርበት አጋጣሚዎች አሉ። ከዚህም በተረፈ ደግሞ በውስጥ የተለያዩ መረጃዎች ለተለያየ አላስፈላጊ አገልግሎት ሊውል የሚችሉበት ሁኔታም ይኖራል። ስለዚህ የለፍቃል ቃል እንዲህ ቀላል የሚባል አይደለም። እና በትንሹም የምናደርጋቸው የለፍ ቃሎች በቀላሉ በሰዎች ዘንድ ይታወቁና የይለፍ ቃሎቻችን ሊሰወርብን የሚችሉበት መንገድ አለ። የይለፍ ቃል እንግዲህ አንድም በጣም ብዛት ያለው ከሆነ ደግሞ ሊጠፋብን ስለሚችል ምን ማድረግ መቻል አለበት፥ ጥንቃቄ ባለበት ቦታ ላይ መዝግቦ በመያዝ ይልፍ ቃልን አጠናክሮም ለጥቅም እንዲውሉ ማረግ አለብን። ስለዚህ ይሄ የይለፍ ቃል እንዲሁ በቀላሉ መያዝ የሌለበት በቀላሉ መባከን የሌለበት የስራ መገለጫችን ነው። እና በወግ በመያዝ ለተለያዩ ጥቅም እንዲውል በማድረግ

ስነ ጥበብ ትወዳለህ በጣም እወዳለሁ ስነ ጥበብ ማለት ምን ማለት ነው? ብለን ስናስብ አንድም ጥበብ ማለት በጣም ከፍተኛ የእውነት ትርጉም ያለው ስራ ቢሆንም ጥበብ እንግዲህ ሁሉም የሚችለው አይደለም ጥበብ ማለት እጅግ ችሎታ ያላችሁ እጅግ ተሰጥቶ ያላችሁ ሰዎች የሚያደርጉት የስራ አይነት ሲሆን ይሄስ ነጥብ እንግዲህ በሁሉም ዘንድ አለ ብለን የምንሰራው ስራ አይደለም። በትንሾቹ የሰው ልጅ ዘንድ የተሰጠ እና በትንሾች ዘንድ የሚማሩት ብቻ ሳይሆንም በተሰጠው በተፈጥሮ ሊያገኙት የሚችሉ የስነ ጥበብ አይነት አለ። ስለዚህ ስነ ጥበብ እንዴት ሊገኝ ይችላል ብለን ስናስብም? ስነ ጥበብ እንግዲህ በመማርም ልናገኝ እንችላለን። እንዲሁም ደግሞ በተፈጥሮ ከምናገኛቸው ተሰጥቶች የምናገኘው የስነ ጥበብ አይነቶች አሉ። ይሄ ብቻም ሳይሆን ስነጥበብ ምን እንግዲህ እጅግ አስፈላጊ ሆኖ ከተገኘ ደግሞ ምን ልናደርግ እንችላለን? ከተለያዩ ባህላዊና ዘመናዊ የትምህርት ማግኛ ዘዴዎች ላይ ሄዶ ትምህርት በመውሰድ ወይም ስልጠና በመውሰድ የአጭርና የረጅም ጊዜ ስልጠናዎችን በመውሰድ ስነ ጥበብን መማር እንችላለን። እንግዲህ ስነ ጥበብ ከትውልድ ወደ ትውልድ ሊተላለፍ የሚችሉ ትላልቅ ቁም ነገር አዘል ነገሮች ስለሆኑ በክብርና በጥሩ ሁኔታ መያዝ አስፈላጊ ነው። ስነ ጥበብ ስናየው ትንሽ ነገር ይመስላል። እጅግ ከባድ እና አስፈላጊ ሆኖ ስላገኘሁት የስነ ጥበብን ትርጉም የስነ ጥበብን አላማ የስነ ጥበብን ጥቅም ከተረዳን ደግሞ ለስነ ጥበብ ያለን ቦታ ከፍተኛ ደረጃ መሆን መቻል አለበት። ስነ ጥበብ እንዲሁ በቀላሉ የሚታይ ብቻ አይደለም። የስነ ጥበብን እንግዲህ ከአባቶቻችን ያገኘናቸውን ስነ ጥበቦች ሊኖሩ ይችላሉ እነሱን ደግሞ በጥም ጥሩ የሆነ ጥበቃና ክትትል በማድረግ ለወደፊቱ የትውልድ ማስተላለፍ ግዴታ ሆኖ አግኝቼዋለሁ። እና ስለዚህ ስነ ጥበብን እንግዲህ እኔም እወደዋለሁ ሰውም እንዲወደው የማድረግ ስራም ሰዓት ያስፈልጋል። እና ስነ ጥበብ ላንድ ሀገር እጅግ ወሳኝ ሚና እስካለው ድረስ ሁሉም ሰው ለስነ ጥበብ ያለው ቦታ ከፍተኛ እንዲሆን ማበረታታት። የስነ ጥበብ ሰዎችንም የማበረታቻ የምስክር ወረቀት ሊሆን ይችላል። የተለያዩ የሞራል የገንዘብ እና የእቃ ድጋፍ በማድረግ በስነ ጥበብ ዘርፍ ያሉ ሙያዎችን ማበረታታት እና ማጠናከር እጅግ አስፈላጊ ነው

በገበያ ዋጋ መደራደር ትችላለህ? አዎ ይቻላል እንዲህ ገበያ ማለት ምን ማለት ነው የሚለውን መጀመሪያ ስናይ ገበያ ማለት የተለያዩ ነገሮችን የምንሻሻትበትና የምንገዛበት የገበያ እንለዋለን እንግዲህ በዚህ በገበያ ላይ ምን አለ የተለያዩ ዋጋዎች አሉ የተለያዩ የገበያ ዝርዝሮች አሉ የተለያዩ የገበያ ስርዓቶች አሉና ልክ እንደዛ ሁሉ የተለያየ የዋጋ ዝርዝሮች ስለሚኖሩ ልክ በዚህ ልክ ምን ማድረግ መቻል አለብን የተለያየ ዋጋ ዝርዝሮችን ከመኖራቸው አንፃር መደራደር ያስፈልጋል ምክንያቱም በገበያ ዋጋ ካልተደራደረነ የተለያዩ ኪሳራዎች ውስጥ ልንገባ ስለምንችል ምን ማድረግ መቻል አለብን ዋጋን መደራደር አለብን ስለዚህ አንዱ ቦታ ላይ በጣም ከፍተኛ የዋጋ መጠን ሊኖር ይችላል በአንደኛው ቦታ ደግሞ ምን ሊኖር ይችላል በጣም ዝቅተኛ የዋጋ ሂሳብ ልናገኝም የምንችልበት ነገር አለ ስለዚህ እኛም ገዥ ከሆነ ያም ሻጭ ሲሆን ምን ማድረግ መቻል አለብኝ በመሃል የዋጋ ድርድር ማድረግ ያስፈልጋል የዋጋ መግባባት ያስፈልጋል እና ለዚህ ደግሞ ምን ያስፈልጋል በዋጋ ለሻጩ ወይም ደግሞ ለገዥ መስማማት መቻል አለባቸው ሁለቱ ሲስማሙ ነው እንግዲህ ገበያው ሊገበያይ የሚችልበት መንገድ ስለዚህ ምን ማድረግ መቻል አለብን ዋጋ እንዲቀንስ ዋጋ አስተያየት እንዲኖረው ምን ማድረግ መቻል አለብን በቃ መነጋገር ያስፈልጋል ግዴታ ማለት ነው ስለዚህ በዋጋዎች መደራደር በዋጋዎች ክርክር ማድረግ በዋጋዎች በጣም ብዙ የሆነ ውይይት ማካሄዱ በጣም የተሻለ እና አዋጭ የሆነ ጉዳይ ነው

ጫው ብዙ ትወዳለህ? እንግዲህ ጫውም በርካታ የሆነ ጥቅም ቢኖረውም ከጥቅሞቹ ደግሞ በተቃራኒ ሌላ ጉዳቶችንም ያለው የምግብ አይነት ነው። እና ጫው እንግዲህ በመጠኑ ቢሆን በጣም የተሻለ እና ውጤታማ ሊያደርገን የሚችል የምግብ ላይ ሊጨመሩ የሚችሉ የቅመም አይነቶች ናችው። እና ጨው እንግዲህ ብዙ አይነት አይወዲን የምንለውን ነገር በውስጡ የያዘልን ለሰውነታችን ደግሞ የአይሁዲን መጠን በጣም አስፈላጊ። ሚንራል ስለሆነ አይሁዲን ደግሞ ለኛ እጅግ ከፍተኛ የሆነ ጥቅም እስካለው ድረስ። ጨው ብዙ ትወዳለህ? የሚለው ብዙ ባይሆን በመካከለኛና በመጠኑም ቢሆን ይመከራል። ለምን የጨው ደግሞ ከፍተኛ የሆነ ጉዳትም ስላለው ለምን ሲበዛ ምን ያመጣል? በኩላሊቶቻችን እና በተለያዩ የሰውነታችን ክፍሎች ላይ ከፍተኛ ነው ጉዳይ ሊያመጣም ስለሚችል። ለምሳሌ በልብ እና በኩላሊት ላይ ከፍተኛ የውሃ ክምችት እንዲኖር ያደረግና። በዛ ላይ ደግሞ የሶዴየም መጠኖች ሲጨምሩ ደግሞ ለተለያዩ የሰውነታችን ክፍሎች። መሸከም በማይችሉት መጠን ሊሆን ስለሚችል ለተለያዩ የልብና የኩላሊት ጥራትን ሊያበላሽ ስለሚችል። ባይበዛ የተሻለ ነው። እና ብዙዎች እንግዲህ ጨው እንግዲህ በጨው መከልከል ላይ ያሉ ሰዎች አሉ። ለምን በተለያየ በሽታ ላይ ያሉ ሰዎች በተለያየ ከፍተኛ የበሽታ ደረጃ ላይ ያሉ ሰዎች በጣም በዝቅተኛ መልኩ ጨው እንዲጠቀሙ ይደረጋል። ለምሳሌ ሲባል ጨው እንግዲህ በውስጡ ከፍተኛ የሆነ የሶዲየም መጠን ስላለ ሶዴየም ደግሞ በሰውነታችን ከበዛ በጣም ከፍተኛ የሆነ ቺግር ሊያስከስትብን ስለሚችል ማለት ነው

ጥፍርህን ትቆርጣለህ ጥፍር ያው ማለት ምን ማለት ነው? የሚለውን መጀመሪያ ስንተረጉመው ጥፍር ማለት በእጅና በእግራችን የመጨረሻ ጫፎች ላይ እየተቀመጠ ለውበት የሚያገለግልና ቀለማቸው በነጭ የተዋውን አለት ላዩ የውበት ማስዋቤዎች ናቸው። እና የተለያዩ ነገሮችን ለቁንም ለመቆጣጠጥ እና ለመያዝ ጥሩ የተፈጥሮ ስጦታዎች ናቸው። እንደዚህ ጥፍርን እንግዲህ በጣም ሲያድግም ለተለያየ ችግር ሊያጋጥመን ስለሚችል ምን ማድረግ መቻል አለብን? መጠኑን በጠበቀ መልኩ በመቁረጥ ከተለያዩ በሽታዎች ራሳችን መከላከል ስላለብን። ጥፍርን መቁረጥ ያስፈልጋል። እና ምክንያቱም በዚህ በጥፎሮቻችን መካከል የተለያዩ በሽታዎች ገብተው የተለያዩ በሽታ ሊያመጡብን ስለሚችሉ ከምግብ ጋር ሊበሉ ስለሚችሉ። ምን ማድረግ መቻል አለብን መቁረጥ መቻል አለብን። ስለዚህ ጥፎሮቻችን ማስተካከል አለብን። እና ከፍተኛ በሆነ ደረጃ ላይ ካደጉ ለጥላዊ ቆሻሻ የመዳረግ ድላቸው ከፍተኛ ስለሆነ። እነዚህ ቆሻሻዎች ደግሞ በሽታ አምጭ ታዋስያ እንዲኖርባችሁ ስለሚችሉ ከበሽታ እንዳንጋለጥ መከላከል መቻል አለብን

በስራ ላይ ምን ተግዳሮት ተግዳሮት ማለት እንግዲህ ትርጉም ምን ሊሆን ይችላል እንቅፋት ምን እንዳንሰራ የሚያደርገን። ዋና ዋና ችግሮች እንደማለት ነው እና እንግዲህ በስራ ላይ በጣም ብዙ ትግዳሮች ሊኖሩ ይችላሉ ከእነዚህ መካከል። ከፍተኛ የሆነ የገንዘብ እጥረት ወይም ደግሞ የማተሪያል እጥረት ሊኖር ይችላል። እንግዲህ ስራውን ለመስራት ብዙ እቃዎች የሚያስፈልጉት ከሆነ የእቃ ጥረት ሊኖር ይችላል። በዛ ላይ እንግዲህ የቦታ እጥረት ሊኖር ይችላል። ወይ ደግሞ ያን ስራ ለመስራት የሚያስፈልገን መሳሪያዎች በአግባቡ አለመኖር ጥራት የጠበቀ መሳሪያ አለመኖር። እንዲሁም የተለያየ አለመግባባቶች የሰላም እጦት። ካለም እንዲሁ የተለያየ ትግዳሮቶች ሊኖሩ ይችላሉ እና እንደዚህ ተግዳሮቶች ምን ችግር ሊያመጡ ይችላሉ ብለን ስናስብ። ተግዳሮቶች ካሉ ስራዎች በአግባቡ የመከነው ጎን እድላችሁ በጣም ዝቅተኛ ስለሚሆን። እነዚህ ደግሞ ለስራዎቻችን ጥሩ ውጤት እንዳናስመዝግብ ሊያደርጉን የሚችሉ ዋና ዋና ምክንያቶች ናቸው። እና ተግዳሮቶች የሚፈጠሩበት መንገድ ላይ ትኩረት አድርጎ በመስራት የተለያዩ ችግሮች ቃሉ ችግሮችን በመታት። ችግር ተግዳሮችን መግደል እና ማሸለፍ መቻል አለብን ምክንያቱም ተግዳሮች ካለን። ስራዎቻችን ላይ ፈጽሞ ይችላሉ የተሻለ ውጤት እና ላናስመዘግብ እንችላለን። ስለዚህ ምን ማድረግ መቻል አለብን ስናስብ ትግዳሎቹን ሙሉ በሙሉ ከወዲሁ ማረም እና ማስተካከል መቻል አለባቸው። ምናልባት ለዚህ እንደ መፍትሄ የሆነ ነው እያሰብኩት የተለያዩ ሰባችሁን ማድረግ የተለያዩ የምክራቅ ኖሮቶችን መከነውን እና ለዚህ የተመረጡት ደግሞ የመፍቻ ሀሳቦችን። የተሻለ ውጤት እንድናስመዝግኝ መደረግና

የምትወደው ሽታ ምንድነው? የብዙ አይነት ሽታዎች አሉ በጣም መዓዛ ያላችሁ ጥሩ መዓዛ ምንላችሁ ለምሳሌ ጥሩ ማለት ጣፋጭ ለሰውነታችን ችግር እርካታ የሚሰጡና ለሰውነታችን ብቻ ሳይሆን እንዲሁ ለስሜት ህዋሶቻችን ትልቅ ትርጉም ያለው ሽታዎች አሉን ሽታዎች እንግዲህ በጣም ከፍተኛ የሆነ ጠቀሜታ ስላላቸው እነዚህ ጥሩ የሆኑ ሽታዎች ማሽተት አስፈላጊ ነው። እና እነዚህ ለጉሮሮ የማይከረክሩ ለአፍንጫ የማይከረክሩ እና ጥሩ የሆነ መዓዛ ያላችሁ ሽታዎች ላይ ትኩረት አድርጎ መውሰድ አንዳንድ ሽታ ምንድነው? በአፍንጫዎቻችን በአፋቻችን በመግባት የተለያዩ ሴሎችን ያዳክማል እና እነዚህ ሽታዎች እንግዲህ በተለያዩ ለአላርጂክ በሽታዎችን ሊዳርጉኝ ይችላሉ። ስለዚህ ምን ማድረግ መቻል አለብን? ሽታዎች መምረጥ መቻል አለብን። ሽታዎች እንግዲህ ጥሩ መዓዛ አላቸው ሽታዎች ለኛ ጥሩ መነቃቃት ጥሩ መንፈስ ሊሰጡኝ ይችላሉ። መጥፎ ሽታዎች ደግሞ በሽታ ሊያመነጭብን ስለሚችሉ ሁሉም ነገር በአግባቡ መሆን መቻል አለበት። እና ለሁሉም ነገር ምንድነው? የተሻለ የሽታ አማራጮችን መጠቀም ቆሻሻ ነገሮችን ማስወገድ ጥሩ ማአዛ እንዲኖር የተለያዩ ችግኞችን መትከል የተለያዩ ሽታ ያላችሁ ጥሩ ጥሩ ሽታ ያላችሁ ችግኞችን አካባቢያችን እየተከልን መዓዛው ያላችሁ ሽታ እንዲፈጥር ለማድረግ ምቹ ዘዴ ነውና። ሌሎች ደግሞ ምንድነው? በተፈጥሮ የምናገኛቸው የሽታ አይነቶች አሉ እና እንደዚህ እንደዚህ ሁሉ በማድረግ መልካም ሽታ እንዲኖር ማድረግ የምንችልበት መንገድ

ስንት ትራስ ትጠቀማለህ እንግዲህ ትራስ ብዙ አይነት ጥቅም አለው ትራስ ማለት ምን ማለት ነው ስንል? ትራስ ማለት እንግዲህ በራስጌ ወይም በጎን አካባቢ ራሳችንን ደገፍ የምናደርግበት እና በትራስ አካባቢ ደግሞ ራሳችንን ቀና አድርገን ላተነፋፈስ እና ለጤናችን ምቾት እንዲሰማን በማድረግ የሚያገለግለን አንዱ የኮምፎርት ዲቫይስ ነው። እና ይሄ ደግሞ ምንድነው ራሳችንን ከተለያዩ የመተንፈሻ አካላት ራሳችንን ለመከላከል እንዲሁም ወገቦቻቸን እና ደገፍ አድርገን ለመያዝ እና የተለያዩ ጥቅሞች እንዲሰጡን አድርጎ የተሰሩ ናቸው። እና ለምሳሌ ራሳችንን ቀና አድርገን ስንተኛ ምንድነው ላተነፋፈስ ምቾት ይኖረናል እና እንዲሁም የበላን የምግብ አይነቶች ወደኋላ እንዳይመለሱ ስለሚያግዘን ቀና ብለን እንድንተኛ ያግዘናል። ይሄ ደግሞ እጅግ ወሳኝ ከሚባለው ዋናው ትራስ አይነቶች አሉ እነዚህን የትራስ አይነቶችን መርጠን በአግባቡ መጠቀም መቻል አለብን። ምክንያቱም ትራስን እንግዲህ ብዙ አይነት ትራስ አለ ዝም ብሎ በተራ ነገር የተዘጋጀ አለ ጥራቱ የጠበቀ የትራስ ልብሶች አሉ። እና እንግዲህ ጥራቱን የጠበቀ የትራስ ስንጠቀም ውጤቱን በዛ ላይ ያማረ እና ጥሩ የሆነ ውጤት እናገኛለን እና ራሳችንን ለመጠቀም ስንል ጥራቱ የጠበቀ ትራስ ብንጠቀም የተሻለ ይሆናል። እና ትራስ እንግዲህ ይሄን ያህል መጠቀም አስፈልጊ መሆኑን ከተረዳን በኋላ አገዛዛችን ምንድነው አጠቃቀማችን እንዴት ነው የሚል አለ? ምክንያቱም አጠቃቀም በራሱ ራሳችን ሊጎዳ የሚችልበት መንገድ አለ። እና ከፍተኛ የሆነ የትራስ ሌቭል ላይ ከሰቀልነው በጣም ምቾት አይሰማንም በጣም ዝቅ ካለ ምቾት አይሰማንም። እና በመካከለኛ ደረጃ ላይ በማድረግ የትራስ አጠቃቀማችንን ማስተካከል መቻል አለብን

በስራ ላይ ችግሮችን ትፈታለህ? አዎ ይፈታል ምክንያቱም በስራ ላይ በጣም ከፍተኛ ችግሮች ሊኖሩ ይችላሉ አንድም ባለመግባባት ሊሆን ይችላል እኮ ሁለቱም በስራ በኩል ሊሆን ይችላል እና በሁላችን ዘንድ አለመግባባቶች ችግሮች አሉ በስራ ላይ ማለት ነው እና በስራ ላይ ብቻም ሳይሆን እንግዲህ ችግሮች በተለያየ መሆን ይፈጠሩ ይችላሉ በጎረቤት ሊሆን ይችላል በጓደኛ ሊሆን ይችላል በስራ እንዳልባ አልተረባሪም በተለያዩ ምክንያት የተለያየ ችግሮች አሉ ስለዚህ እነዚህ ችግሮች እንግዲህ ብዙ አይነት ያቀጣጥል ዘዴዎች አሉ በባህላዊ ያፈታተ ዘዴዎች አሉ በዘመናዊ ዘዴዎች አሉ እና እነዚህ ተጠቅመን እንግዲህ ችግሮች መፍታት እና ልባት መስጠት አስፈላጊ ነው እና ስለዚህ ችግሮች ሲኖሩ እንግዲህ ቁጭ ብሎ የተለያዩ ፕሮግራሞችን በመውጣት ቁጭ ብሎ በመነጋገርና የመፍትሄ አቅጣጫዎችን በማስቀመጥ ላይ ያሉ ችግሮችን መፍታት የሚቻልበት ዘዴ እንግዲህ ችግር ነው አፈታተ ዘዴዎችም አሉና እነዚህ የችግር አፈታት ዘዴዎችን በመጠቀም ችግሮችን በቀላሉ ማሸነፍ የሚቻልበት ዘዴ አለን ከፍተኛ የሆነ ችግሮች ሲኖሩ እንግዲህ ከፍተኛ የሆነ መፍትሄ የሚፈልጉ ናቸው እና ስለዚህ ምን ማድረግ መቻል አለብን እልባት መስጠት መቻል አለብን ሁሉም ሰዎች ችግሮች እንዳይፈጠሩ መከላከል ቢችል በጣም ጥሩ ነው ነገር ግን ከተፈጠረ ደግሞ ምን ማድረግ አለብን በአግባቡ ቁጭ ብሎ የመፍታት አላማ ሊኖረን ይገባል አብዛኛው የሀገራችን ህዝቦች ላይ የችግር አፈታት ዘዴ ላይ እጅግ ከፍተኛ የሆነ ድክመት ሳላለብን አለብን እነዚህን ለማስተካከል ግን ሁሉም ሰው የችግር አፈታት ዘዴዎችን መሰልጠን እና መማር መቻል አለብን ምክንያቱም ችግር አይፈጠርም አይባልም እና በጣም ብዙ ችግሮች ሊፈጠሩ ይችላሉ ስለዚህ ምን ማድረግ መቻል አለብን ስናስብ እነዚህ ችግሮች ሲፈጠሩ በምን መልኩ እንፍታቸው ላለመጨነቅ እና ላለመቸገር ካሰብን የችግር አፈታት ዘዴዎችን መሰልጠን ማወቁ እንጂ ከፍተኛ የሆነ ጥቅም አለው እና ሁሉም ሰው ችግር አፈታት ቅድሚያ መስጠት መቻል አለበት

የምትወደው አትክልት ምንድነው? እንግዲህ አትክልት በጣም ብዙ አይነት አትክልቶች አሉ። አትክልቶች እንግዲህ የተለያየ ጥቅም አላቸው የተለያዩ አይነት አትክልቶች አሉ እንደ የተለያየ አይነታቸው ደግሞ። የተለያየ ጥቅም አላቸው እነዚህ አትክልቶች እንግዲህ አሁን በጓሮ የሚዘጋጁ አትክልቶች ሊኖሩ ይችላሉ። እንዲሁም በሌሎች ቦታዎች የሚዘጋጁ አትክልቶች አሉ። እና አትክልት እንግዲህ ብዙ አይነት አትክልቶች እንደመኖራቸው መጠን ብዙ አይነት ፍሬ የሚያፈሩ አትክልቶች አሉ። ለሽታ እና ለተለያዩ የአባበ አይነት የሽታ ያላቸው አትክልቶች አሉ ለመግብነት የሚያገለግሉ አትክልቶች አሉ። ለውበት የሚያገለግሉ አትክልቶች አሉ እና ብዙ አይነት አትክልት አይነት አላቸው። እና እነዚህ አይነት አትክልቶች እንግዲህ ከአገልግሎታቸው አንፃር ከእያንዳንዱ አንፃር እንግዲህ የተለያየ ትርጉም ያለው የአትክልት አይነት ነው ያለው ከእነዚህ ሁሉ ግን ምን አይነት አትክልት ትወዳለህ? ጥሩ መዓዛ ሽታ ያላቸው አይነቶች አሉና እነዚህ ፅጌሬዳ የምንላቸው። የአትክልት አይነቶች አሉ እነዚህ ፅጌሬዳ የምንላቸው የአትክልት አይነቶች እንግዲህ። ጥሩ እየሆነ አበባን ይሰጣሉ በዛ ልክ ሽታቸው በዛ ልክ እየተሻለ እና ጥሩ እየሆነ ስለሆነ ለስሜት ህዋሶቻችን በጣም እጅግ ጠቃሚ እና እጅግ አስፈላጊ ከሚባለው ይህ ሽታ አይነት አንዱ ነው። እና እነዚህን የአትክልት አይነቶች እንግዲህ በከፍተኛ ሁኔታ እያዘጋጀን ለተለያዩ አገልግሎቶች እንዲውሉ የምናደርግበት ሌላኛው መንገድ ነው። እና አትክልት እንግዲህ ሁሉም ሰው በማዘጋጀት ብዙ ነገሮችን ማግኘት ይቻላል ብዙ ጥቅሞችን ማግኘት ይቻላል። ለተለያየ አላማዎች እንግዲህ ይውላል አትክልት ሁሉም ሰው የአትክልትን ጥቅም መረዳት መቻል አለበት። እና በዘመናዊ መልኩ በማዘጋጀት አትክልቶችን ለተለያየ ጥቅም እንዲውሉ ማድረግ በጣም ከፍተኛ የሆነ ጠቀሜታ አለው። እናመሰግናለን

ቀትር ላይ ምን ትመገባለህ እንግዲህ ቀትር ማለት በቀን አቆጣጠራችን ስንት ሰዓት ላይ ነው ብለን ብናሰናስን? ከቀኑ ስድስት ሰዓት ጀምሮ እስከ ሰባት ሰዓት ያለው። የጊዜ ሰሌዳ ቀትር ብለን የምንጠራው የቀኑ እኩለ ቀን ማለት ነው። እና ይሄ ቀን እንግዲህ ይሄ ሰዓት ምንድን ነው ከፍተኛ የሆነ የሙቀት መጠን የሚከሰትበት እና ለሰውነቶቻችን እንግዲህ ድካምን ሊያመነጭ የሚችል ሰዓት ነው። በዚህ ሰዓት እንግዲህ ምን ሊያስፈልገን ይችላል ብለን ስናስብ ከመውጣቱ አንፃር እንግዲህ የውሃ ሊያስፈልገን ይችላል። ምግብም ቢሆን ከበድ ያሉ ምግቦች መመገብ አስፈላጊ ነው። ምክንያቱም ከፍተኛ የሆነ የሙቀት መጠን ሊኖር ስለሚችል ሙቀቱን እንግዲህ ራሳችንን ለመከላከል ሲባል ቅዝቅዝ ያሉ ውሃዎችን መጠጣት ለስላሳ ነገሮችን መጠጣት እና ከበድ ያሉ ምግቦችን በቃም በጣም ከፍተኛ የሆኑ የፕሮቲን ነክ ምግቦች ላይ መመገቡ እጅግ ከፍተኛ የሆነ ጥቅም አለው። እና ፕሮቲን ማለት እንግዲህ ለሰውነታችን ግንባታ ለሰውነታችን ጥንካሬ ሲባል ከፍተኛ የሆነ ካልሴም እና ሌሎች ሚኒራሎችን አጠቃሎ የያዘልን ስለሆነ ይሄ ደግሞ ለሰውነታችን ጥንቃቄ የሚፈልግና እጅግ ከፍተኛ የሆነ ጥቅም ያለው። ስለሆነ ወተት ስጋ እንቁላል ነገሮች ላይ ብንመገብ እንግዲህ በቀጥር ሰዓት ላይ አላስፈላጊ ወጪዎችን መከላከል የምንችልበት ሁኔታ አለ። ከዚህ በተጨማሪ እንግዲህ ለስላሳ ነገሮችን ብንጠቀም በጣም የተመከረ ነው። በተለይ ውሃ አውስተን መጠጣት ለስላሳ ነገሮችን ጭማቂ ነገሮችንም በዚህ ልክ መጨመር በጣም የተሻለ ውጤት ለማስመዝገብ ይረዳናል። እና በዚህ ሰዓት እንግዲህ ብዙ ሰው በድካም ሁኔታ ውስጥ የሚቀመጥበት ነው። እና እና ይህ አስፈላጊ ድካሞችን ለአላስፈላጊ ድካሞችን ለመከላከል ሲባል እነዚህ ጠቃሚ ምግቦችን መመገባችን እጅግ ወሳኝና ጠቃሚ ነው

የቀን መቁጠሪያ ትጠቀማለህ? የቀን መቁጠሪያ እንግዲህ በጣም የቀን መቁጠሪያ ማለት ቀኑን ይመስላልኝ መሳሪያ እንደማለት ነው። እና እንግዲህ የቀን መቁጠሪያዎች መጠቀሙ በጣም አስፈላጊ ስለሆነ እንግዲህ እኔም የቀን መቁጠሪያ የምጠቀምበት መንገድ አለ። ስለዚህ የቀን መቁጠሪያዎችን ካልተጠቀምን እንግዲህ ቀኖች ሊሳሳቱብን ስለሚችሉ ምን ማረግ መቻል አለብን። የቀን መቁጠሪያዎችን መጠቀም መቻሉ እጅግ አስፈላጊ ሆኖ ስላገኘሁት የቀን መቁጠሪያዎችን እኔም እጠቀማለሁ እና ሌሎችም እንዲጠቀሙ የምናበረታታበት መንገድ አለ። የቀን መቁጠሪያን መጠቀማችን ከፍተኛ የሆነ ጥቅም አለው። እና የተለያዩ ፕሮግራሞችን እንግዲህ ስናወጣ ይቅር መቁጠሪያ ልንጠቀም እንችላለን አዉጥተን ብቻም ሳይሆን የተለያዩ ፕሮግራሞችን ለክንዉን እና አፈጻጸማችሁን ክትትል ለማድረግ ምን ማድረግ ያስፈልጋል? የቀን መቁጠሪያዎችን መያዛችን እጅግ ወሳኝ ሚና አለው። እና የቀን መቁጠሪያ እንግዲህ በጣም ከፍተኛ የሆነ ጥቅም ስላለው ሁሉም ሰው የቀን መቁጠሪያ ተጠቅሞ ብዙ ፕሮግራሞችን ያወጣል ብዙ ስራዎችን ይሰራል። እና እንዲሁም ቀናቶች እንዳይጠፉብን ለማስታወስ ይረዳን ዘንድ የቀን መቁጠሪያዎችን ማዘጋጀቱ ከፍተኛ የሆነ ጠቀሜታ ነው ያለው። እና ይህ ሁሉ እንግዲህ ቀላል የሚባል አይደለም በርካታ የሆነ ጠቀሜታ አለው። ሁሉም ሰው የቀን መቁጠሪያ በማዘጋጀት ስራዎቹን በአግባቡ መከወን እና ማጠናከር የሚችልበት መንገድ ነው። እና ሁሉም ሰው ለዚህ ደሞ ትኩረት ሰጥቶ የቀን መቁጠሪያ ማዘጋጀት እና መስራት መቻል ያለበት ጉዳይ ነው

ወተት ትጠጣለህ ማለት አሁን ወተት ምን ማለት ነው? ብለን ከትርጉሙ ስንነሳ ወተት እንግዲህ የእንስሳት ተዋጽኦ ሲሆን ይሄ ወተት እንግዲህ ለሰው ልጅ የሚጠጡ አሉ ለሰው ልጅ ደግሞ የማይጠጡ አሉ እነዚህ ወተቶች እንግዲህ ከላም የሚገኙ ወተቶች አሉ ከፍየል ከገመል እና እንዲሁም ከበግ የሚገኙ የወተት አይነቶች ብዙ ጊዜ በሰው ደርዝ ዘንድ የሚጠቀሙት የወተት አይነት ነው። እና የወተት እንግዲህ በርካታ የሆነ ጠቀሚታዎች ስላሉት ወተት እጠጣለሁ። እኔ ራሱ እና ወተት እንግዲህ በጣም ካልሲም የሚባል ንጥረ ነገር በውስጡ የያዘ ስለሆነ ወተት ለሰው ልጅ አካል ብቃት እንቅስቃሴ አድርጎ በተለይ የሚጠጣው ብዙ ጊዜ ወተት ነው እና ይሄ ማለት ምንድነው በጣም ከፍተኛ የሆነ የካልሲም ብዛት ስላለው ለልብ ጥሩ ነው። ለአካል ብቃት እንቅስቃሴ ለሚሰሩዎችም በጣም ጥሩ ነው። ለአጥንት ጥንካሬ እና ለእድገት እጅግ ወሳኝ ከሚባሉት የምግብ አይነቶችና የመጠጥ አይነቶች መካከል አንዱ ወተት ነውና። ወተት እንግዲህ በጣም በከፍተኛ የሆነ ጠቀሜታ ስላሉ ብዙ ሰው ወተት ላይ ጥኩረት አድርጎ እየተጠቀመ ያለበት ሁኔታ ነው ያለው ችግሩ ምንድነው? የወተት አቅርቦት ያው ሊኖር ይችላል። ጥረት ሊኖር ይችላል። በዚህ ሰዓት እንግዲህ የወተት የማንጠቀምበ የምንችልበት ምክንያት ይሆናል። እንጂ ከዛ ውጪ ወተት በጣም ጠቃሚና ለሰውነታችን በጣም አስፈላጊ ከሚባሉ የመጠጥ አይነቶች መካከል በዋነኝነት የሚጠቀሰው ወተት። ነው እንግዲህ ወተት በጣም በጣም በጣም ጠቃሚ ንጥረ ነገሮችን የያዘ ሲሆን ሌሎች አይረንም በውስጡ ያለበትና እጅግ ተስማሚ የሆነ የሆነ የመጠጥ አይነት

ልብሶችን በስርዓት የተቀመጡ ናቸው። አዎ ልብሶች እንግዲህ በስርዓት የተቀመጡ መሆን መቻል አለባቸው። ምክንያቱም ልብሶችን ብዙ አገልግሎት እንዲኖራችሁ ካስፈለገ ልብሶች ታጥበው በስርዓት ታጥቦ መቅመጥ መቻል አለባችሁ ከዚያ ውጪ ምን ይሆናሉ? ይበለሻሻሉ ማለት ነው። እና ልብሶች እንግዲህ አጥበን መስቀል ካለብን መስቀል አጣጥፎ በሻንጣ መቀመጥ ካለበት በሻንጣ ከዚያ ውጪ ደግሞ ሌሎች የልብስ ማስቀመጫ ቦታዎችን በንጽህና በማዘጋጀት የልብስ እድሜዎችን ማሪዘም የሚቻልበት ዋናኛ መንገድ ነው። እና ለልብሶቻችን ትኩረት ሰጥተን መስራት መቻል አለብን። እና ልብሶቻችን እንዳይበላሹ ካስፈለገ ለልብሶቻችን ትኩረት መስጠት መቻል አለብን። ምክንያት የልብስ ዋጋ እንግዲህ ስናስበው በጣም ውድና ከባድ ስለሆነ ያለን የልብስ መጠን በንጽህና ይዘን እንዲሁም መተኮስ ያለበትን ተኩሰን አጥፈን በስርዓት መቀመጥ ያለበትን በስርዓት ማስቀመጥ ከዛዚያ ውጪ ደግሞ ምን ማድረግ መቻል አለብን ሸልፍ ላይ ማስቀመጥ እና መደርደር መቻል አለብን። ከዚያ አልፎ እንግዲህ የማይታጠቡ ልብሶችን ማጠብና አገልግሎት እንዲሰጡ ማድረግም በጣም የተሻለና ጥሩ የሆነ የልብስ ንጽህና እንድኖረን ያርጋልና። ከዚያም አልፎ ደግሞ እርጥበት ከነካ ደግሞ በሰአቱ ማድረቅ እና ሌሎች የማስዋቢያ ነገሮችን መጠቀም የተሻለ ውጤት እንዲኖረው ያደርጋል

የምታስታውሱ ልዩ በዓል አለ በጣም ብዙ በዓላት በአመት ውስጥ ይከበራሉ ከእነዚህም ዋና ዋና በአናት መካከል በክርስትና እምነት ተከታዮች ውስጥ እያሉ የባላት አይነቶች። ከአድስ አመት ጀምሮ ስንቆጥር አዲስ አመት አለ ገና አለ፤ ጥምቀት አለ፤ ከዛም ትንሳኤ አለ፤ ከዛም እንዲሁም የበታችን በግንቦት አንዴ የምትቀበረው፤ አመታዊ በዓል አለና ልዩ በ ልዩ ባዓላቶች አሉ። እነዚህ በዓላት እንግዲህ በጣም ብዙ ብዙ ሁኔታ ይከበራሉ። በተለያየ ባህላዊ እና መንፈሳዊ የበአል አተባበር ዘዴዎች የሚከበርበት ሁኔታ ነው። ያለና እንደዚህ በዓላትን ስናከብር እንግዲህ የተለያየ ልብሶችን፤ የተለያየ በዓል ዝግጅቶችን በማዘጋጀት የተለያዩ ፕሮግራሞችን ነድፍን የምናከብርበት ሁኔታ ነው ያለ። በግ የሚታረድ በግ ይታረድ ቡና የሚያስፈልገው ቡና የሚፈላን። እኔ የማስታውሰው የልዩ በዓል ግን በከፍተኛ ሁኔታ፤ የትንሳኤ በዓል፤ ትንሳኤ ማለት በጣም ከፍተኛ የሆነ ትርጉም ያለው። በክርስትና እምንት ከፍተኛ የሆነ በዓል ስለሆነ ይህ በዓል እንግዲህ ከአርባ ቀን ጽም በኋላ የምከናወን የበአላ ስሆን። የክርስቶስ፤ ከሙታን መነሳት እና በሞቶ ደግሞ፤ የኛን የአዳምን ልጆችን ያዳነበትና፤ ወደ ትንሳኤ ብርሃን ያሻጋ የተሽጋገርንበት ልዩ። ልብሶችን የተለያየ በዓል ዝግጅቶችን በማዘጋጀት፤ የተለያዩ ፕሮግራሞችን ነድፍን የምናከብርበት ሁኔታ ነው ያለ በግ የሚታረድ በግ ይታረዳል። ቡና የሚያስፈልገው ቡና ያፍላል እኔ የማስታውሰው የልጁ በዓል ግን በከፍተኛ ሁኔታ የትንሳኤ በዓል ትንሳኤ ማለት በጣም ከፍተኛ የሆነ ትርጉም ያለው። ቡናዎች ዘጋጃል፤ ቄጤማዎች ይዘጋጃሉ፤ እንዲሁም የተለያዩ ዳቦዎች ይቆረሳሉ፤ ለበአሉ ማድመጫ የሆኑ የተለያዩ የፕሮግራም የሚያስፈልጉ ነገሮች ተገዝተው በበዓሉ ላይ ይዘጋጃሉ፤ እና በበዓል እንግዲህ በጣም በርካታ ሰዎች ይጠራሉ በበዓላት በጣም እንግዶች ይጋበዛሉ፤ የተለያዩ ፕሮግራሞች ይከወናሉ፤

ሳህኖችን መታጠብ ትወዳለህ? አዎ ሳህኖች እንግዲህ ለበርካታ አገልግሎቶች የሞሉ ሳህኖች አሉ። እንደየ ሳህኖቹ የተለያየ ቀለም አላቸው የተለያየ አሰራር አላችው የተለያየ ጥቅም አላቸው በዚህ ልክ እና እንግዲህ ሳህኖች በቀላሉ የሚሰበሩ ሳህኖች አሉ በቀላሉ ደግሞ የማይሰበሩ የሳህን አይነቶች አሉ። ሳህኖች እንግዲህ ብዙን ጊዜ የምትጠቀምባችሁ ለምግብ መመገቢያነት የምትጠቀምባችሁ ሳህኖች አሉ እና እነዚህም ሳህኖች እንግዲህ በንጽህና ማህበርና በጥንቃቄ ማዕዝ የኛ ድርሻ ይሆናል እና እንግዲህ የሳኖችን ጥቅም በትንሹ ይሄን ያህል ካልን እንግዲህ ሳኖችን መቼ መቼ ልንጠቀምባቸው እንችላለን? ብለን ስናስብ ሳኖች እንግዲህ ምግብ ለመመገብ ስናስብ የምጠቀምባችሁ የምግብ ማቅረቢያና መመገቢያ ናቸው ስለዚህ በንፅዕና ማጠብና ማዳረቅ መቻል ያስፈልገናል። ምክንያቱም ሳህኖች የተለያዩ በሽታ ተዋስተን ሊነካካቸው ስለሚጥል ምን ማድረግ መቻል አለብን ሳህኖችን ማጠብ አለብን ማጽዳት አለብን ንጽህናቸውን መጠበቅ መቻል አለብን። እንደዚህ ካደረግን ሳህኖችን እንግዲህ በአግባቡ አጥበን ለምግብነት እንዲሁ ማድረግ የሚቻልበት ሁኔታዎች አሉ እንዲሁም ሳሀኖቹ ከፍተኛ የሆነ ፕሮግራም ባለበት ወቅት የምንጠቀምባችሁ ሳኖች ናችሁ እና የሳኖች ጥቅም በጣም በቀላሉ ለመግብነት ምግብን በቀላሉ ለመመገብ የምጠቀምበት መሳሪያ ነው።

በየትኛው መተግበሪያ መልእክት ትልካለህ ብዙ አይነት መተግበሪያዎች አሉ እንደየመተገበሪያችሁ ደግሞ አገልግሎታችሁ ልክ በዚያ ልክ የተላየ። መተግበሪያዎች ናቸው እና እንደየ አገልግሎታችን እንደየ አሰራራቸው መተግበሪያዎች የተለያየ የሆነ እ ትርጉም አላችው የተለያየ የሆነ ፍጥነት አላችሁ የተለያየ የሆነ አሰራር አላችሁ። እንግዲህ መተግበሪያዎቻችን እንግዲህ አያያዛችን ይወስነዋል አጠቃቀማችን ይወስነዋል እና የተለያዩ መተግበሪያዎች ለተለያዩ አላማዎች ሊሆኑ ይችላሉ። እና ብዙም ጊዜ ግን የመልእክት የምልክባቸው የመተግበሪያ አይነቶች የትኞቹ ናችሁ? ከተባለ ቴሌግራም የሚለው የመተግበሪያ አይነት በርካታ የሆኑ መልእክቶችን ለመላክ እና የተለያዩ መልእክቶችን ለማስተላለፍ የምንጠቀምባቸው የመተግበሪያ አይነቶች ናቸው። ከዚህ በተጨማሪ ሌሎች ዋትሳፕ ኢሞ ሚሲንጀር እና ፌስቡክ የምንላቸው መተግበሪያዎችም መልእክትን ለመላክ የምጠቀምባችሁ የመተግበሪያ አይነቶች ናችው። በርካታ የአለማችንና የሀገራችን ህዝቦች ግን በርካታ የ መተግበሪያዎችን ለተለያየ አላማ እየተጠቀሙ ይገኛሉ። ከእነዚህም መካከል መልእክትን ከአንዱ ወደ አንዱ ለማስተላለፍ እና ከአንዱ ወደ አንዱ ለማድረስ ስንፈልግ እንደዚህም መተግበሪያዎች በቀላሉ በመጠቀም መልእክትን ከአንዱ ወደ አንዱ ማስተላለፍ የምንችልበት መንገድ አለ። ይሄ ብቻ አይደለም። መልእክትን ማስተላለፍ ብቻ ሳይሆን የተለያዩ ትምህርት አዘል ነገሮችን ማስተላለፍ ስንፈልግም እነዚህ መተግበሪያዎች የምትጠቀምበት ሁኔታ አለ። እንግዲህ መተግበሪያዎች ማለት ከፍተኛውን የሀገራችን የአለማችን ስራ እያቀለለልን የመተግበሪያ አይነቶች ናቸው። ቴክኖሎጂ እንግዲህ በጣም ከፍተኛ የሆነ ጥቅም እየሰጠን ይገኛል። ቴክኖሎጂ በጣም ከፍተኛ የስራ ቅለትን አደርገለትን እናመሰግናለን ቴክኖሎጂ

የሞባይል ዳታ ትጠቀማለህ አዎ እጠቀማለሁ ምክንያቱም እንግዲህ ዋይፋይ ብዙ ጊዜ ሊገኝ ስለማይችል። እንደም የሞባይል ዳታን የምንጠቀምበት ምክንያት ነው እና የሞባይል ዳታ እንግዲህ በቀላሉ በስልካችን ውስጥ በመሙላት የተለያዩ አገልግሎቶችን መጠቀም የምንችልበት ሁኔታ አለ። ይሄም ሲባል እንግዲህ ዋይፋይ በቀላሉ ለማናገኝ ሰዎች ይሄን አማራጭ ተጠቅመን ብዙ መተግበሪያዎችን ማየት እና መስራት የምንችላቸውን ስራዎች ደግሞ መስራት የምንችልበት ሁኔታ አለ። የተለያዩ መተግበሪያዎችን እንግዲህ ስንጠቀም የሞባይል ዳታ ይጠይቀናል። እና በዚህ ምክንያት እንግዲህ የተለያዩ መተግበሪዎችንን ለማየት እና ለመዳሰስ ስንፈልግ የተለያዩ መረጃዎችን መለዋወጥ ስንፈልግ የተለያዩ ስራዎችን መስራት ስንፈልግ ምን ያስፈልገናል የሞባይል ዳታ ያስፈልገናል? እና የሞባይል ዳታን ቀላል የሚባል ጠቀሜታ አይደለም ያለው እና ከፍተኛ የሆነ ጠቀሜታ ነው ያለው። ስለዚህ ሁላችንም የሞባይል ዳታን በአግባቡ በመጠቀም የተለያዩ ስራዎችን መስራት የምንችልበት ሁኔታ አለ። የተለያዩ መዝናኛዎችንም መጠቀም የምንችልበት ሌላኛው አማራጭ ነው። እና ሞባይል ዳታን በአግባቡ ከተጠቀመንበት ከፍተኛ የሆኑ ስራዎችን መስራት የምንችልበት ደረጃ ነው እና ሁሉም ሰው ለዚህ ዝግጁ ሆኖ ስራ መስራት በምንችልበት ሰዓት ስራ መስራት

የቴክኖሎጂ ችግር ሲገጥምም ምን ታደርጋለህ? እንግዲህ በጣም ቴክኖሎጂ እንግዲህ አንዳንድ ችግሮች ሲያጋጥመው ይችላሉ የቴክኖሎጂ ችግር ሲያጋጥም ብዙ ነገሮች ሊበረሻሹብን የሚችሉበት መጣለል በዚህ ጊዜ ምን ማድረግ መቻል አለብን እንግዲህ ከቻልን በራሳችን መፍታት የምንችለው ችግር ከሆነ በራሳችን ማስተካከል የምንችልበት ሁኔታ ይኖራል። ከዛ ውጪ ደግሞ ባለሙያ የምንፈልግ ከሆነ ደግሞ ወደ ተለያዩ አስፈላጊ ከሆኑ እና አዋጊ ከሆኑ ባለሙያዎች በመሄድ ችግሮች የሚፈቱበትን መንገድ ማዘጋጀቱ በጣም ተመራጭ የሚያደርጉ የመጨረሻው አማራጭ ይሆናል። ከዛ ውጪ ግን ምን ማድረግ መቻል አለብን እንግዲህ ባለሙያም ከለለ እኛም አንችለው ከሆነ የተለያዩ መረጃዎችን ወደ ኢንተርኔት ውስጥ በማስገባት ኢንተርኔት ውስጥ በማፈላለግ የተያዩ መፍትሄዎች መፈለግ የምንችልበት ሌላኛው መንገድ ነው። ከዚህም በተጨማሪ ዩቲዩብ ላይ እንግዲህ የተለያዩ ዶክመንቶችን በማስገባት ፍለጋ ላይ በማድረግ የተለያዩ ትምህርቶችን በዩቲዩብ በመሰልጠን ችግሮችን እንግዲህ የቴክኖሎጂ ችግሮችን መፍታት የምንችል በሌላኛው መንገድ ነው። ከዚህም ባሻገር እንግዲህ እውቀት ያላቸው የሙያው ልምድ ያላችሁ ሰዎች ላይ ጥያቄዎችን በመጠየቅ እና መፍትሄ እንዲሰጡን በማጋራት የመፍትሄውን ባለቤት ልንሆን የምንችልበት ሌላኛው መንገድ ነው

"ሻማ ማብራት ትወዳለህ?" ሻማ እንግዲህ ማብራት በጣም ከፍተኛ የሆነ ጥቅም ከመኖሩ ባሻገር ሻማ ሻማ መቼ ልናበራ እንችላለን የሚለውን በደንብ ማየት እንችላለን፤ እና ሻማ እንግዲህ መብራት በሚጠፋበት ጊዜ እንደ መብራትነት የምንጠቀምበት ሌላኛው መንገድ ነው። ሻማ እንግዲህ ለተለያዩ በዓላት ማድመቂያነት ለተለያዩ የደስታ መገለጫዋች ሊወል የሚችል የብርሃን ምንጭ ነው እንግዲህ በባህላዊና በዘመናዊ መልኩ የሚዘጋጁ ሻማዎች አሉ። እነዚህ ሻማዎች እንግዲህ በተለይ በበዓላት አካባቢ የበአሉን ድባብ ከፍ የሚያደርጉ ሌላኛው የባህል መገለጫዎች መካከል ሻማ ማብራት ነው፤ እና ሻማ እንግዲህ አዎ ማብራት እወዳለሁ በተለይ ማታ አካባቢ ቡና ሲፈላ ሊሆን ይችላል፣ በዓላት አካባቢ ሊሆን ይችላል፣ የተለያዩ እንግዶችን አቀባበል ለማድረግ ስንፈልግ እና የተለያዩ ሰዎችን ለማስደሰትም ስንፈልግ ሻማ በማብራት መገለጫ ማድረግ የምንችልበት መንገድ አለ። ከዚህም ባሻገር እንግዲህ ሻማ በጣም ከፍተኛ የሆነ ጠቀሜታ አለው። እንዲሁም መብራት በሚጠፋበት ጊዜ መብራትን ለማብራት ስንፈልግ ሻማን በመለኮት ብርሃን ማግኘት የምንችልበት ሌላኛው መንገድ ነው። ከዚህ ባሻገር እንግዲህ ተወዳጅነቱ በዋጋ ደረጃ መቼም ዝቅተኛ የዋጋ መጠን ነው ያለው እና በቀላሉ ዋጋ በቀላሉ ለአገልግሎት የምንጠቀምበት መንገድ አለ። "ሻማ በየት በየት ሊገኝ ይችላል?" አብዛኛው በሀገራችን ክፍሎች ሻማ አለ፤ እና በቀላሉ ማግኘት እንችላለን በቀላሉ መጠቀም እንችላለን። ያለምንም የዋጋ ጥበት ያለምንም የዋጋ መጨናነቅ በቀላሉ በትንሽ ሂሳብ ብዙ አገልግሎት የምናገኝበት የሻማ መብራት ነው፤ እና ሻማ መብራት በጣም የምወደው ሌላኛው የሰውነትን ለማጸገ

ከፀሀይ እንዴት ትጠበቃለህ? እንግዲህ ፀሀይ ማለት በአለማችን በነፃ ከተሰጡና ፈጣሪ በጣም በነፃ ከሰጡ ትልቁና ዋነኛው መካከል ምንድነው ፀሀይ ነው? እና ፀሀይ እንግዲህ እጅግ ከፍተኛ የሆነ ጥቅም የታየው የተፈጥሮ ስጦታ ስጦን እንግዲህ ቀኑን በሙሉ እንግዲህ ብርሃን እንዲኖረን ከተደረጉ የተፈጥሮ ስጦታዎች መካከል የፀሀይ መኖር ነው። እና ፀሀይ እንግዲህ በጣም ከፍተኛ የሆነ ጥቅም እየሰጠች ነው ያለችኝ የተፈጥሮ ዋናኛ ስጦታችን ነች። እና እንግዲህ ከዛ ምን እናገኝ እንችላለን ስንል እንግዲህ በፀሀይ እንግዲህ እህሎችን ማብሰል እንችላለን። የተለያዩ ስራዎችን ማከናወን የምንችልበት በፀሀይ ብርሃን ነው እና ፀሀይ ከፍተኛ የሆነ ጥቅም ያላት ነች። ፀሀይ እንግዲህ ከጥቅሟ በላይ ምን ሊኖራት ይችላል? ማለት ከፍተኛ የሆነ ሙቀት ሊኖራችሁ ይችላል በዚህ ሰዓት ምን ልናደርግ እንችላለን? ስንል እንግዲህ ከፍተኛ የሆነ ፀሀይ ባለበት ወቅት ፀሀይ የምንከለከልባቸው የተለያዩ ደግሞ ባህላዊና ዘመራዊ የፀሀይ መከላከል መንገዶች አሉ። ወደ ዘመናዊ መልኩ ስንመጣ ምን ሊኖር ይችላል? ብለን ስናስብ ጃንጥላዎችን በመጠቀም የፀሀይ ብርሃንን መከላከል የምንችልበት መንገድ አለ። ሌላኛው ምንድነው? ጥላማ ችግኞች ውስጥ በመሆን እና የተለያዩ አጽዋት ውስጥ በመሆን ፀሀይ እንደ እንደ እንዳይበላን መከላከል የምንችልበት ሌላኛው መንገድ ነው። ከዛ ውጪ ደግሞ ከተሰሩ የቤት ስራዎቹ ውስጥ መግባት እና የተለያዩ የሻወር አገልግሎቶችን እና ውሃዎችን መጠቀም ከፀሀይ ብርሃን ራሳችንን መከላከል የምንችልበት ሌላኛው አማራጭ አለ። ስለዚህ ከፀሀይ እነዚህን ነገሮች በመጠቀም መከላከል የምንችልበት መንገዶች አሉ

ምግብህ ለሌሎች ማካፈል ትወዳለህ? በጣም ደስ ከሚሉ የሰው ልጅ ባህሪያት መካከል ምንድነው ሲባል ምግብን ለሌሎች ማካፈል ነው እና እኔም ምግብን ለሌሎች ማካፈል በጣም የምወደው ነገር ነው እና ምግብ ማካፈል ማለት በጣም ቀላል የሚባል አይደለም እና የሆነ ደስታን የሚሰጥና ከፍተኛ የሆነ የህሊና እርካታ ሊሰጥ ከሚችሉ መንገዶች አንደኛው ምግብ ለሌሎች ማካፈል ነው እና እንግዲህ ምግብ ስናካፍል ሌሎች ለችግሩ ምግብ ለሌላቸው ሊሆን ይችላል ምግብ ሊኖራችሁ ይችላል ግን ወን ነው ምንድነው ምግብን ማካፈል ነው እና እኔም በዚህ በኩል ያለን የምበላውን እና የማገኘውን ነገሮች አካፍዬ ለኔም ለሌላም ደስ እንዲል ማለት ነው በጣም የተሻለና ደስ ከሚሉ የህሊና እርካታን ከሚያስገኙ ነገሮች መካከል ምግብ ላይሆኑንና እና ምግብ ሌሎች ስታካፍል እንግዲህ በርካታ የሆነው የህሊና እርካታዎችን ልታገኝ የምትችልበት መንገድ ነው እና ሰዎች እንግዲህ ምግቦችን ለሌሎች የሚያካፍሉ በጣም በርካታ የሀገራችን እና የአለማችን ህዝቦች አሉ እነዚህ ሰዎች እንግዲህ በጣም ደስ ከሚላችሁ ነገሮች መካከል የኅሊና እርካታ አለ የኅሊና እርካታ ሲኖር ደግሞ እንግዲህ የመንፈስ እርካታ አለ በመንፈስ ራስህን ደስ ስናሰኝ ደግሞ ህይወታችን ሁሉ እየተቀናኘ ይሆናል እና ለዚህ ለዚህ ምን ማድረግ መቻል አለብን ሁሌም ቢሆን ነገሮችን መርዳት ማካፈል የሚባለው ነገር ቢለምድብን በጣም ጥሩ ነገር ነው እና ብዙ ሰው እንግዲህ ለዚህ ስራ በጣም ዝግጁ ነው ቢሠራበትና ቢያካፍል ቢጠቀምበትና ቢጠቀም ራሱንና ሀገሩን ወገሩን ሁሉ ቤተሰቡን ሁሉ ማካፈል ልምድ ቢያስለምድ በጣም ጥሩና ጥሩ የሆነ ነገሮችን ማግኘት የምንችልበት የህይወት ክህሎት ስልጠና ነው እና እጅግ ጋር አስፈላጊ ነው ምግብህን ለሌሎች ማካፈል ልምድ ሊኖረን ሁሉ ይገባል

ቤተሰብ ምን ያህል ጊዜ ይሰበሰባል። እንግዲህ ቤተሰብ ማለት ምን ማለት ነው ስንል እንግዲህ እናት፣ አባት፣ ወንድም፣ እህት ሊሆን ይችላል። እነዚህ ቤተሰቦች እንግዲህ የሚሰበሰቡበት የተለያየ አጀንዳዎች አሉ። የተለያዩ ስራዎች ሲኖሩ የተለያዩ መልእክቶችን ለማስተላለፍ ሲፈለግ እና የተለያዩ ቃለ ጉባኤዎችን እና አስተሳቦችን ለመፈጸም ሲያስፈልግ የቤተሰብ ስብሰባ ሊያስፈልግ ይችላል። ይህም ሲባል እንግዲህ እንደየአስፈላጊነቱ ስብሰባዎች እንዲከናወኑ የሚችሉበት መንገድ አለ። እና በፍጥነት ሊዘጋጁ የሚችሉ የስብሰባ ጥሪዎች ሊኖሩ ይችላሉ። እንዲሁም በፕሮግራም ደግሞ ሊመሩ የሚችሉ። የስብሰባ አይነቶች አሉ እንደየ አቅሙ እንደየሁኔታው ወይ የተለያየ የስብሰባ ሂደቶች አሉ። በጣም አስቸኳይ ከሆኑ የስብሰባ አይነቶች ውስጥ በጣም ችግር እና በአጭር ጊዜ ውስጥ መፈጸም ያለባቸው የሰብሰባ አይነቶች ሲኖሩ እነዚህ ስብሰባዎች ያው የጊዜ ሰሌዳ ብዙ ላይወስዱ የሚችሉ እና በአጭር ጊዜ ተሰርቶ በአጭር ጊዜ መፍትሄ የሚሹ ስብሰማዎች ሲኖሩ በአጭር ጊዜ የሚከናወኑ የቤተሰብ ሰብሰባዎች እንላቸውአለን። ከዛ ውጭ በወር ሁለት ጊዜ ስብሰባዎች ሊከናወኑ የሚችሉበት ሁኔታ አለ። በወሩ መጀመሪያና መጨረሻ የሚከናወኑ የስብሰባ ሂደቶች ሊኖሩ የሚችሉበት ሁኔታ ነው ያለው። በዚህም እንግዲህ በርካታ ሀሳቦች በርካታ መልእክቶች የሚከናወኑበት እና የሚፈጸሙበት የጊዜ ሰሌዳ

ትንኞች በአካባቢው አሉ በጣም አሉ እነዚህ ትንኞች እንግዲህ በጣም ብዙ አይነት ትንኞች አሉን በጣም የሚናደፉና በሽታ የሚያመጡ ትልኞች አሉ። ከዚህ ባለፈ ደግሞ ሌሎች ዝም ብለው ዝም ብለው በሽታ የማያመጡ ተናክሶ የሚመለሱ የትነኝ አይነቶችም አሉ። እነዚህ ትንኞች እንግዲህ በጣም የሚበዙበት መቼ ወራት ላይ ነው ስንል መስከረም ላይ በጣም በከፍተኛ ሁኔታ የሚበዙበት ወራት ሲሆን በዚህ ወራት እንግዲህ በጣም ብዙ ሰዎች ለበሽታ የሚደረጉበት በትንኝ ንክሻ ምክንያት ነው። እና ትንኞች ከፍተኛ የሆነ ጉዳት ማድረስ የሚችሉ ሲሆኑ እነዚህን ትንኞች እንግዲህ በተለያየ መልኩ መከላከል እና ትንንሽ መከላከያ መንገዶችን በመጠቀም ከትንኝ ንክሻ መከላከል አለብን። እነዚህ ትንኞች እንግዲህ ብዙን ጊዜ መስከረም እና ጥቅምት ላይ በጣም በበርካታ ሁኔታ የሚራቡበት እና የሰው ልጅ የሚያጠቁበት ሁኔታ አለ። በዚህ ወቅት እንግዲህ የምንከለከልባችውን መንገዶች ሁሉ መጠቀም አለብን። በተለይ እነዚህ በሽታ አምጭ የሆኑ ትንኞች በተለይ ውባ ትንኝ የምንላት በጣም አደገኛና መርዛማ የሆነች ትንኝ ነች። ወባ የሚባለውን በሽታ በዚህ ሰውነታችን ውስጥ እንዲገባ አድርጋ በወባ በሽታ እንድንጠቃ የምታደርግ ስለሆነች ትንኞችን መከላከል አለብን። የተለያዩ በአየር እና በተለያዩ መከላከያ መንገዶችን ትንኞችን መከላከል ይጠበቅብናል

"የምትመኘው የእረፍት ጊዜ ምንድነው?" የምመኘው የእረፍት ጊዜ ብዙ ጊዜ እሁድና ቅዳሜ ሲሆን እነዚህ እሁድና ቅዳሜዎች እንግዲህ በዓላት ናቸው። በቤት ክርስ የምታለፍ ያለባችሁ እለታት ከመሆናቸው ባሻገር ከሰኞ እስከ አርብ ብዙ ስራዎችን ብዙ አገልግሎቶችን ስንሰጥ ቆይተን እረፍት ማድረግ የሚጠበቅብን ጊዜያቶች ስለሆኑ ስለዚህ እሁድና ቅዳሜ የእረፍት ጊዜ ቢሆን በጣም የምወደውና የምፈልገው የኔ የእቅዴ ቀናቶች እነዚህ ናቸው። እና ከዛ ውጪ ደግሞ በሰአት ስመጣ ደግሞ ከቀኑ ስድስት ሰዓት እስከ ሰባት ሰዓት ተኩል ላይ የእረፍት ጊዜዬም ቢሆን በጣም የምወደውና የምፈልገው የእረፍት ጊዜዬ ነው፤ እና እነዚህ ቀኖችንና ጊዜያቶችን እንግዲህ በአግባቡ የእረፍት ጊዜ ቢኖረን በጣም ጥሩ የሆነ ምጤት ለማስመዝገብም የምንጠቀምበት መንገድ ይሆናል ብዬ አስባለሁ። ምክንያቱም የሰው ልጅ ካላረፈ እንግዲህ በጣም በርካታ ሀይሎችን ሊያወጣ ይችላል። በጣም በርካታ አቅሞችን ሊያወጣ ይችላል። እና እረፍት ለሰው ልጅ እጅግ ወሳኝ ከመሆኑ ባሻገር ለጤናም ቢሆን በጣም ወሳኝ ሚና አለው፤ እና ከተለያዩ ድካሞች ከተለያዩ ውጣ ውረዶች እንግዲህ በእረፍት ነው እንግዲህ ልናካክሰው የምንችል፤ እና እረፍት በጣም ወሳኝ ሚና አለው፤ እና ሁሉም ሰው በሰአቱ ውስጥ ሰርቶ በሰአቱ እረፍት ቢያደርግ ከፍተኛ የሆነ ጥቅሜታን ሊያገኝ ስለሚችል እንግዲህ ሁላችንም የእረፍት ጊዜያችንን በአግባቡ መጠቀም መቻል አለብን የስራ ጊዜ ማውጣት አለብን የእረፍት ጊዜ ማውጣት አለብን፤ እና በስራ ሰዓታችን ስራ መስራት፤ በትርፍ ጊዜያት ደግሞ የእረፍት ጊዜዎጭን አድርገን ራሳችንን ካላስፈላጊ ወጪ ራሳችንን መቆጠብ መቻል አለብን፤ አቅማችንን መቆጠብ አለብን። ጉልበታችንን መቆጠብ መቻል አለብን። አላስፈላጊ ወጪዎችን አላስፈላጊ ድካሞችን ካልቆጠርን ደግሞ በተገቢው ሁኔታ ስራዎቻችንን ማከናወን የምንችልበት ሁኔታ ላይ ላንደርስ ለመለችን በቂ የሆነ የእረፍት ጊዜ መመደቡም በጣም ጥሩ እና የተሻለ ትርጉም አለው።

ስራ አድካሚ ነው። እንግዲህ ስራ በጣም ብዙ አይነት ስራዎች አሉ ከእነዚህም ስራ መካከል እንግዲህ ጉልበትና ሀይልን የሚፈጁ የስራ አይነቶች አሉ። ይህ ብቻ አይደለም እንግዲህ በርካታ የሰው ሀይል የሚፈልጉ ስራዎች አሉ። እነዚህ ስራዎች እንግዲህ በጣም ብዙ የሰውነታችን ክፍሎቻችን ሀይል ሙሉ በሙሉ የሚጠቀም እና በቀላሉ ሊሰሩ የማይችለው የስራ አለ እና እነዚህ ስራዎች በጣም አልካሚ የሚሆኑበት ሁኔታ አለ እንዲሁም በተቃራኒ ደግሞ ስራዎቻችን እንግዲህ በተለያዩ ማሽኖች የሚከወኑ የስራ አይነቶች አሉ እነዚህ ስራዎች እንግዲህ ብዙ ሀይል እና ብዙ ጉልበት የማይጠይቁ ሲሆን ማሽንን በመታገዝ የምንሰራቸው ስራዎች ሲሆኑ እንደዚህ ስራዎች እንግዲህ በርካታ አቅም የሚፈልጉ በጣም ወጪ የማይፈልጉ እና በቀላሉ ሰርተን ብዙ ውጤት የምናገኝባችሁ የስራ አይነቶች አሉ እና በእኔ በኩል ያለው የስራ ሁኔታ ብዙ የአድካሚ ያልሆነ መጠነኛ የሆነ ድካም ያለበት ከመሆን ባሻገር እጅግ የተሻለ ውጤት ለማስመዝገብ የሚጠቅመኝ ስለሆነ በዚህ ስራ ላይ እንግዲህ በርካታ እግዚያዎችን አሳልፌያለሁ አሁንም እያሳለፍኩበት የስራ አይነት ነው እጅግ ተመጣጣኝ የስራ ሁኔታ ነው ያለህ ስለዚህ እኔ አሁን በዚህ ስራ ላይ በጣም ጥሩ ላይ ያለው ስለሆነ

ልብስ በእጄ ታጥባለህ? እንግዲህ ልብስ በተለያየ መልኩ ልናጥብ የምንችልበት መንገዶች ቢኖሩም በዘመናዊ መልኩ አለ። በባህላዊ መልኩ አለ። በባህላዊ መልኩ ምንድነው የምናደርገው ከተለያዩ ነገሮች ደርከልንገይ ሊሆን ይችላል ቀጥላዩ ሶፋዎች ሊሆን ይችላል ከተለያዩ ማንቆርቆሪያዎች ሊሆን ይችላሉ። እና ከእነዚህ ላይ አድርግን ልብሶቻችንን ልናጥብ የምንችልበት ባህላዊ የልብስ ማጠቢያ ዘዴዎች ይኖራሉ ሌላኛው ምንድነው ደግሞ በዘመናዊ ከሆነ ደግሞ የተለያዩ የልብስ ማጠቢያ ማሽኖችን ተጠቅመን ልብስ ልናጥብ የምንችልበት ሌላኛው መንገድ አለ። ግን ሞር በጣም ተመራጭ እና በጣም ጥሩ የሆነ የልብስ ማጠብ ዘዴን እንጠቀም ብለን ካሰብነ የልብስ ዘመናዊ የልብስ ማጠቢያ ዘዴዎችን ብንጠቀም በጣም የተሻለ እና ውጤታማ የሆነ የልብስ ማጠቢያ ዘዴዎችን እነዚህን ይመስላል። እና

ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ እንግዲህ በርካታ ስራዎችን ልናከናውን እንችላለን ጸሎት ልናደርግ እንችላለን ሌሎች የትርፍ ጊዜ ስራዎችን ልንሰራ እንችላለን እንግዲህ በጣም በርካታ የሆኑ ስራዎች አሉ በትርፍ ጊዜ ሊሠሩ የሚችሉ ከስራ ሰዓት በኋላ እና እነዚህ ስራዎች እንግዲህ በቤት ውስጥ ሊሠሩ የሚችሉ ሊሆን ይችላሉ ከቤቶች ሊሠሩ የሚችሉ ስራዎች ሊሆኑ ይችላሉ እንደየጊዜውና እንደየሁኔታው ስራዎች እንግዲህ ብዙ አይነት አሉና ይሄ ብቻም ሳይሆን በስልኮቻችን የምንሰራው ስራ ሊሆን ይችላል በጣም ብዙ አይነት የስራ አይነቶች አሉ እንደየ ስራ አይነቶቹ እንግዲህ ጊዜ የሚጠይቁ አለ ጊዜ የማይጠይቁ አለ በአጭሩ የምናከናቸው ናችሁ የጊዜ የማይፈልጉ ከስራ ሰዓት በኋላ የምንሠራችሁ ስራዎች ሊኖሩ ይችላሉ ከዛ ውጪ ግን ማታ ከሰራን በኋላ የምንይደረጋል ጸሎት የሚከናወን የሚችልበት ጊዜ አለ ቤተሰብ የምትጠየቅበት ቦታ ሊከድ ይችላል የተለያዩ መዝናኛ ወጣት ሊከድ የሚችልበት ሁኔታም ሊኖር ይችላል በጣም ብዙ አይነት አገልግሎት ማድረግ የሚቻልበት ሁኔታ ነው የሚኖረው እንግዲህ ከስራ ሰዓት በኋላ እንደዚህ እነዚህ ነገሮችን ልናከረው የምንችልበት ሁኔታ ነው

የድርጅት ዝግጅቶች ላይ ትሳተፋለህ? አዎ የድርጅት እንግዲህ በጣም በርካታ ፕሮግራሞች ሊኖሩ ይችላሉ። አንድም የአመቱ መጀመሪያ እና የስራ ማስጀመሪያ ዝግጅቶች ሊኖሩ ይችላሉ። እንዲሁም በስድስት ወር ውስጥ ሊዘጋጁ የሚችሉ ሌሎች ፕሮግራሞች ሊኖሩ ይችላሉ። የአመቱ መጨረሻ በሚል ደግሞ ሌሎች የአመቱ መዝጊያ ፕሮግራም በሚል የሚዘጋጁ የተለያዩ ዝግጅቶች ይኖራሉ። እና በእነዚህ የድረጅት ዝግጅቶች ላይ እንግዲህ በርካታ የሆነ ጠቀሜታ ልናገኝበት የምንችልበት ዝግጅት ስለሆነ የተሳተፍነው ሀሳብ መስጠት ሀሳብ መቀበል የምንችልበት ሁኔታ አለና ከፍተኛ የሆነ የልምድ ልውውጥ ሊኖር ይችላል። ከፍተኛ የሆነ የእውቀት ልውውጥ ሊኖርበት ይችላል። እና የድርጅት ዝግጅት እንግዲህ መሳተፍ በጣም ከፍተኛ ጠቀሜታ አለው። በዚህ ስራ ላይ እንግዲህ ብዙ ሰው ይሳተፋሉ ብዙ ሰው ይገኝበታል በጣም ብዙ አዋቂ እና ብዙ የእውቀት ባለቤቶች በዚህ ፕሮግራም ላይ ስለሚሳተፉበት ሁሌም ቢሆን በድርጅት ዝግጅቶች ላይ ብቻም በሌሎች ድርጅቶች ላይ የምንሳተፍ ነን። ብዙ እውቀት ብዙ አገልግሎት ላይ የምትሳተፍ በጣም በጣም ጥቅም ስላለው ሁሉም ሰው ተሳትፎ ማድረግ መቻል

ስራዎችን በቅደም ተከተል ታስቀምጣለህ በትክክል ምክንያቱም ስራዎች በቅደም ተከተል ሲቀመጡ ስራዎች በአግባቡ እንዲከናወኑ ትልቁን ድርሻ ይወስዳል። እና ስለዚህ ስራዎቻችንን ምን ማድረግ መቻል አለብን ቅደም ተከተል ማስቀመጥ መቻል አለብን። እና በቅደም ተከተል ከተቀመጡ ለአሰራር ምቾት ይሰጣሉ። እና በስርዓት ለመስራት እያንዳንዱን ስራ በእያንዳንዱ ሰዓት ቅደም ተከተል አስቀምጠን በተቀመጠለት የጊዜ ሰሊዳ ስራዎችን በሙሉ መከወን እና ማጠናቀቅ መቻል ይኖርብናል። እና እንደዛ ሲሆን ደግሞ ስራዎች በቀላሉ መጠናቀቅ የሚችሉበት ሁኔታ ይኖራል። በዚህ ሁኔታ ደግሞ ምን ሊኖር ይችላል ከፍተኛ የሆነ ውጤት ልናስመዘግብ እንችላለን። እና ይሄ ደግሞ ጥሩ የሆነ የስራ አፈጻጸም ሁኔታን የሚያሳይ ስለሆነ ሁሉም ሰው ስራዎችን በቅደም ተከተል አስቀምጦ በስራዎችን በቅደም ተከተል መፈጸም መቻል ይኖርበታል። ይሄ ትክክለኛ የስራ አፈጻጸም ዘዴ ነው። እና ሁሉም ሰው ለዚህ ደግሞ ዝግጁ መሆን እና በአግባብ መፈጸም መቻል ያለበት የስራ እና የአሰሪዎች ባህሪ በዚህ መልኩ እየሚገለጽ ሲሆን። አብዛኛው የሀገራችን ሰው ግን ስራዎችን በቅደም ተከተል ሳያስቀምጥ ወደ ስራ የሚገባበት መንገድ አለ። ይሄ ደግሞ ጥሩ ውጤት ለማምጣት እጅግ ከባድ እና ፈታኝ ከሚያደርገው መካከል አንዱና ዋነኛው ነው

የጫማ ቁጥር ስንት? ነው እንግዲህ ጫማ እንደየ አሰራሩ እንደየ ሁኔታው እንደየ ዲዛይኑ እንግዲህ የተለያየ የጫማ ቁጥር ሊሆን ይችላል። እና በነገራችን ላይ የጫማ ቁጥር። እና የእግር ሁኔታ ተመሳሳይ ላይሆን ይችላል። እና ብዙ ጊዜ ሰዎች ምን ያደርጋሉ በይሄን ያህል ቁጥር ጫማ ነው የምለሰው ብለው ገበያ ላይ ብዙ ጊዜ እንትን ይላሉ። ይሄ ግን የሚያዋጣ መንገድ ነው ብዬ አላስብም። ለምን እንደየ የጫማው አሰራር ቁጥሩ ተመሳሳይ ቢሆንም መጠኑ ግን የተለያየ ሊሆን የሚችልበት መንገድ ስላለ። ስለዚህ የጫማ ቁጥር እና የእግር ሁሌም እኩል ይሆናል የሚል ግምት የለኝም። እና ስለዚህ ምን ማድረግ መቻል አለብን ብዬ አስባለሁ። መለካቱ የተሻለ ነው እና አዋጭ ሁኔታ ነው እና የጫማ ቁጥር ስንት ነው የኔ አርባ አንድ ቁጥር ነው። አርባ አንድ ቁጥር ጫማ ነው ብዙ ጊዜ እኔ የምጠቀመው ግን አርባ አንድ ቁጥር ጫማ ሁሌም የምገዛው እኩል ሊመጣልኝ አይችልም። አንዳንዱ ይረዝማል አንዳንዱ ደግሞ ያጥራል እና በቁጥር ልክ ብዙ ጊዜ የማይሄድበት ሁኔታ አለ። ግን ብዙ ጊዜ መሆን ያለበት ተለክቶ ቢለበስ ተለክቶ ቢገዛ የተሻለና ተመጣጣኝ የሚሆንበት ሁኔታ ይኖራል። ማለት ነው

በመስመር ላይ ገዢ ነህ? አዎ በመስመር ላይ እንግዲህ በጣም ብዙ ነገሮች እንዲገዙ እየተመቹ የሆነበት ሁኔታ አለ። ከነዚህም መካከል በቀላሉ እየበላናቸው የምንሄዱ የምግብ አይነቶች ሊኖሩ ይችላሉ። ለምሳሌ እንደነ ቆሎ አይነት የምግብ አይነት ልኖር ይችላል። ይሄ ብቻም አይደለም በተለያዩ ነገሮች በዋጋ ቅናሽ ነገሮችን ላይ እናገኛለን ብለን ካሰብነው። በመስመር ላይ የምናገኛችሁ ነገሮች ከዋጋ አንፃር በጣም መጠነኛ እና በቀላሉ ልናገኙ የምንችል አይነት ነው። እና በቀላሉ መግዛት ስንፈልግ እንግዲህ በመስመር ላይ ያሉ ነገሮችን መጠቀም የሚችልበት ሌላኛው አማራጭ ነው። ከሱቅ ጋር ስንሄድ ደግሞ በጣም የምወድ ሆኖ ጥራት ያለው ነገር ሊኖር ይችላል። በመስመር ላይ የምንገዛቸው ነገሮች በጥራት ደረጃ የተወሰነ ይጎላቸዋል። ከዋጋ አንፃር ግን ደግሞ በጣም ተመጣጣኝና እጅግ ወሳኝ የሚባሉ ነገሮችን በመስመር ላይ እያለን የምንገዛቸው ነገሮች እጅግ አዋጭነት ያላቸው ናቸው። በሀገራችን እንግዲህ በጣም በርካታ በምስራችን ላይ የሚሸጡ ነገሮች ይኖሩ ሰዎችን በመስመር ላይ ግዢ የሚፈጸሙበት በጣም ብዙ አይነት ነገሮች ነው ያሉት

ቀዝቃዛ የአየር ሁኔታ ትወዳለህ እንዴ? ቀዝቃዛ የአየር ሁኔታ ብዙ ጊዜ ተመራጭ ነው ብዬ አላስብም። ምክንያቱም ቀዝቃዛ የአየር ሁኔታ ሰውነታችን ባግባቡ የደም ዝውውር እንዳይዘዋወር እስከማድረግ የሚደርስበት ሁኔታ ስላለ። ቀዝቃዛ የአየር ሁኔታ በጣም ምቾት ከማይሰጡ የአየር ሁኔታዎች መካከል አንዱ ነው። እና በዚህ የአየር ሁኔታ ውስጥ እንግዲህ አንድ ሰው ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ብዙ ስራዎችን እንዳይሰራ ከሚያደርጉ ሁኔታዎች መካከል። የአየር ሁኔታ ስለሆነ ይሄ የአየር ሁኔታ ደግሞ ቀዝቃዛ የአየር ሁኔታ ነው። እና በዚህ የአየር ሁኔታ ውስጥ እንግዲህ ስራዎችን ለመስራት እና የተለያዩ ቦታዎች ላይ እንቅስቃሴ አድርጎ ንግድ የሚሆን ሌሎች ሰኖችን ለመስራት እንዲህ ፈታ የሚያደርገው የአየር ሁኔታ ነው። በዚህ የአየር ሁኔታ እንግዲህ ብዙም ስራዎች ስራ ከምትቸገርባቸው ምክንያቶች መካከል አንደኛው ቀዝቃዛ የአየር ሁኔታ ነው። እና እኔም በበኩሌ በዚህ የአየር ሁኔታ ውስጥ ያው ብዙ ሰዎችን መስራት የማልችልበት እና ብዙ አገልግሎቶችን ማግኘት የማልችልበት ሁኔታ ውስጥ የምገኝ ነው። እና ከፍተኛ የአየር ሁኔታ ከፍተኛ ቀዝቃዛ የሆኑ የሚገኙባቸው በሃይላንድ ከፍተኛ አቲቲውድ ላይ ያሉ

ሹራብ መስፋት ትችላለህ? እንግዲህ ሹራብ በተለያየ መልኩ ሊዘረጅ የሚችልበት መንገድ አለ አንዱና ዋናው እንግዲህ በባለሙያ የሚዘጋጁ የሹራብ ማዘጋጃ መንገዶች አሉ። ይሄም ሲባል እንግዲህ በጣም ብዙ አስፈላጊ የሚባሉ የሹራብ አሰራር ዘዴዎች እንዳሉ ሁሉ። የሹራብ አይነቶች ደግሞ ሙቀት ለሚሰጡ ነገሮች ተብሎ በክረምት አካባቢ የሚለበሱ እጅግ ወፈር ወፈር ያሉ እና ከፍተኛ የሆነ ጥቅም ያላችሁ የሹራብ ልብሶች ሊዘጋጁ ይችላሉ

ወደ ስራ እንዴት? ትሄዳለህ እንግዲህ ወደ ስራ በተለያየ መልኩ የምሄድበት መንገድ አለ ኧ በትራንስፖርት ልንሄድ እንችላለን በእግራችን ልንሄድ እንችላለን። እንግዲህ ወደ ስራ በጣም ርቀት ያለው ኪሎ ሜትር የምንጓዝ ከሆነ መሄድ ያለብን ምንድነው? በተለያዩ ዘመናዊ ትራንስፖርት አማካኝነት መሆን መቻል ያለበት ምክንያቱም ከስራ ገበቶቻችን በሰአት መድረስ ስላለብን ሰዓት ለህይወታችን እና ለስራችን ምንድነው? ቁልፍ ሚናለው እና ስለዚህ ምን ማድረግ መቻል አለብን ወደ ስራ ስንሄድ ሰአታችንን እና መንገዳችንን ማመጣጠን መቻል እና ማመዛዘን መቻል አለብን። በዚህ የስራ ሁኔታ እንግዲህ በጣም በፍጥነት መድረስ ብንችል ደስ የሚል ሁኔታ እና እ በአግባቡ ወደ ስራ መግባት ካልቻልን ስራዎቻችን በአግባቡ መከወን የማንችልበት ሁኔታ ስላለ። ወደ ስራ በአግባቡ ሄደን ስራዎቻችን በአግባቡና በሰአቱ መጀመር ከዛም በሰአቱ ስራዎቻችንን እንድንፈጽም ያግዘናል።

"እጅ መጨባበጥ ትወዳለህ?" በጣም ጥሩ ነው እና እጅ መጨባበጥ ማለት እንግዲህ በጣም ቀላል የሚባል ትርጉም አይደለም ያለው። እና ከፍተኛ የሆነ ትርጉም ነው ያለው። የሰላምታ ዝውውር ነው እና እንግዲህ ስንጨባበጥ ምንድነው የራሳችን ፍቅራችንን የምንገላለጽበት አንደኛው እና ዋናው መንገድ ስለሆነ ይሄ ደግሞ ፍቅራችንን በግልጽ የምናሳይበት የእጅ መጨባበጥ ላይ ነውና በእጅ መጨባበጥ በጣም ከፍተኛ የልብን ፍቅር የምንገልጽበት ዋናኛ መንገድ ስለሆነ። እኔም በጣም እወደዋለሁ። ብዙ ጊዜ ፍቅርን ስገልጽ ምንድነው በእጅ ሰላምታ መጨባበትጥ እፈልጋለሁ እና በዚህ ልክ ነው እንግዲህ እጅ መጨባበጥ የሚያስፈልገው። እና ሁሉም ሰው እንግዲህ ከሰው ጋር ሲተዋወቅ ከሰው ጋር ሲገናኝ እና ከተለያዩ ነገሮች ጋር ሲገናኝ ምን ማድረግ መቻል አለበት ስናስብ በእጅ መጨባበጥ ነው እንግዲህ ራሱን እና ጓደኛው ጋር ያለውን ፍቅር መግለጽ የሚቻልበት መንገድ ይሄን ይመስላል። ሌሎችም የእጅ መጨባበጥ መንገዶች ሊኖሩ ይችላሉ። ነገር ግን በከፍተኛ ደረጃ ግን ይሄ ግን የተሻለውና ጥሩ የሆነ የሰላምታ መለዋወጫ መንገድ ነው። እንዲሁም ብዙ ሰዎች በተለያየ መልኩ የተለያዩ ሰላምታ ሊለዋወጡ ይችላሉ። በመሳሳም ሊሆን ይችላል። በትከሻ በመገናኘት ሊሆን ይችላል። በአየር ላይ በሚደረግ የሰላምታ ልዉውጥ ሰላምታን ሊለዋወጡ ይችላል። ከፍተኛ እና ተቀባይነት ያለው የ ግን ምንድነው የእጅ መጨባበጥ እና በእጅ መጨባበጥ የሚደረገው የሰላምታ ልውውጥም ከፍተኛውን ድርሻ ስለሚይዝ በዚህ ደግሞ በጣም በርካታ ሰዎች ደስታን የሚወስዱበት እና ራሳቸው ላይ ብዙ እምነት ሊኖራችሁ የሚችልበት ሌላኛው መንገድ ነው። እና እጅግ መጨባበጡ በጣም የተሻለ ጥቅም አለው ማለት ነው።

"የምትወደው ስፖርት ምንድነው?" እንግዲህ "ስፖርት ምንድነው?" ብለን ስናስብ፤ ስፖርት ማለት ማንኛውም የአካል ብቃት እንቅስቃሴዎችን ጠቅለል አድርጎ የያዘ ትንሽዬ ወርድ መስሎ በጣም በርካታ የሆነ ትርጉም ያለው ሲሆን፤ ብዙ የአይነት የስፖርት አይነቶች አሉ። እንግዲህ ስፖርት ማለት በጣም ብዙ ነገሮችን የያዘ ሲሆን እነዚህም መካከል የእግር ኳስ ሊሆን ይችላል፣ መረብ ኳስ ሊሆን ይችላል፣ የዋና ሊሆን ይችላል፣ የቦክሲንግ ሊሆን ይችላል፣ የቴንስ ሊሆን ይችላል፤ እና በጣም በርካታ የስፖርት አይነቶች አሉ። ከእነዚህ መካከል ግን እኔ የምወደው የስፖርት አይነት ግን እግር ኳስ የሚባል የስፖርት አይነት ሲሆን እግር ኳስ እንግዲህ ከልጅነት ጀምሮ አሁን እስካለሁበት የህይወት ደረጃ የምከትለውና የምደግፈው የስፖርት አይነት እግር ኳስ የስፖርት አይነት ነው፤ እና ይሄ የስፖርት አይነት እንግዲህ በጣም ደስ ከማለቱ ባሻገር ከፍተኛ የሆነ አካላዊ እና ስነ አእምሮአዊ ጠቀሜታ ያለው የስፖርት አይነት ነው፤ እና በጣም በበርካቶች ዘንድም ተቀባይነት ያለው የስፖርት አይነት ሲሆን ይሄ የስፖርት አይነት እጅግ ከፍተኛ የሆነ የስነ አእምሮ ብስለትን ይሰጣል፤ የአካላዊ ጥልቅም ይሰጣል፤ እጅግ ከፍተኛ የሆነ ማነቃቃትን እና የእድሜን አገልግሎት እንዲሁ ሰፋ ያለ እንዲሆን ያደርገዋል እና እጅግ በአለም ዘንድ ተቀባይነት ያለው በአለም ዘንድ ተወዳጅነት ያለው በአለም ዘንድ ክብርና አድናቆትን የምታስገኘው የስፖርት አይነት እግር ኳስ ነች እና እንግዲህ ስፖ ስፖርት እንግዲህ በጣም ወሳኝና ጠቃሚ ከሚባለው መካከል አንደኛው የእግር ኳስ ነው። እግር ኳስ እንግዲህ በጣም በበርካቶች ዘንድ ተወዳጅነትን በበርካቶች ዘንድ እንግዲህ ብዙ ደስታንና ፍቅርን የምታቀዳጅ ልዩ የሆነች የእንቅስቃሴ አይነት ነች።

ፍየል አይተህ ታቃለህ በጣም አይቼ አውቃለሁ። ፍየል ማለት ምንድን ነው እሱ ብለን ስናስብ? አንዱ እና ዋነኛው የቤት እንስሳ መካከል አንደኛው ፍየል ነች። ፍየል ማለት እንግዲህ ለስጋነት ታገለግላለች። ለሽያጭነት ታገለግላለች። እንዲሁም ወተት በመስጠትም ወተት እንድናገኝ የምታደርገን የቤት እንስሳ። አይነት ነች እና እቺ ፍየል እንግዲህ ምንድን ነው ሳር በል የሆነች የቤት እንስሳት ስትሆን። በጣም በብዙ ሁኔታ ጥቅም ትሰጣለችና ፍየልን በማርባት እንግዲህ በሽያጭነትገንዘብ ማግኘት የምንችልበት ሁኔታ አለ። አርዶ ለምግብነት የምንጠቀምበት ሁኔታ አለና። እንዲሁም ወተቶችን በማለብ ለገበያና ለራሳችን መጠቀም የምንችልበት ሌላኛው መንገድ አለና። እጅግ ከፍተኛ እየሆኑ ጠቀሜታዎች ስላሉት ፍየልም አርባት ማዘጋጀት እና ለተለያዩ አገልግሎቶች እንዲውሉ ማድረግ። የኛ ድርሻ ነው እና በጣም ብዙ ጥቅም ያላት። አገልግሎትን ማግኘት የምንችልበት ሁኔታ ነው ያለው እና ፍየልን ሁላችንም በማርባት ሁላችንም መጠቀም የምትችልበትን መንገድ ማስፋት መቻል አለብን። ከዚህ በተጨማሪ እንግዲህ ሌሎች ፍየልን የሚተኩ ነገሮችም ሊኖሩ ይችላሉ። ግን ፍየል እንዲህ በቀላሉ የምናመርተው በቀላሉ የምናራባው ስለሆነ በቀላሉ ምርት ማግኘት እንችላለን በቀላሉ ራሳችንን እና የተለያዩ የኢኮኖሚ እድገቶችን ማስመዝገብ የምንችልበት ሌላኛው አማራጭ ፍየልን በማርባት ነው። እና ፍየሎችን መንከባከብ ማራባትና ሀገርን ማሳደግ ኢኮኖሚን ማሳደግ የምንችልበት ዋነኛው ዘዴ ነው

ብዙ ሰነዶችን ታዘጋጃለህ ሰነዶች እንግዲህ እንደየአስፈላጊነታቸው መጠናቸውም በዛ ልክ የተለያየ ሊሆን የሚችልበት ሁኔታ ይኖራል እና ሰነዶች እንግዲህ እንደየ አገልግሎታቸው እንደየ ስራቸው ብዙ አይነት ሰነድ ሊኖሩ ይችላሉ። ትንሽ አይነት ሰነድም ሊኖር የሚችልበት ሁኔታ ይኖራል እና ሰነድን ግን ሲዘጋጅ እንደየሁኔታው እና እንደ የአገልግሎቱ የተለያየ ሊሆን ይችላል እና ከፍተኛ የሆነ የሰነድ ሁኔታ ሊጠይቁ የሚችሉ የስራ ሁኔታዎች ሊኖሩ ይችላሉ። እና እነዚህ ከፍተኛ የሰነድ ዝግጅት የሚጠይቁ የስራ አይነቶች እንግዲህ ከፍተኛ ጥንቃቄ ከፍተኛ ዝግጅት የሚፈልጉ ሊሆኑ ይችላሉ። በዚህ ሰዓት እንግዲህ ምን ማድረግ መቻል አለብን ስናስብ እንግዲህ ሰነዶቻችን በአግባቡ ሰነዶቻችን በአግባቡ ማዘጋጀት ሰነዶቻችን እንግዲህ ለታለመለት አላማ እንዲውል ምንድነው ማድረግ ያለበት ጠንከር ባለና ጥንቃቄ በተሞላበት ሁኔታ? ማዘጋጀትና ለታለመለት አላማ እንዲውል ከፍተኛ ክትትልና ቁጥጥር በማድረግ ለፈለግነው የስራ ዘርፍ እንዲውል በማድረግ የበኩላችን መወጣት አለብን። ከዚህ በተጨማሪ እንግዲህ ሰነዶች እጅግ ከፍተኛ የሆነ ትምህርት ሊሰጡ የሚችሉና ለጥሩ ዝግጅት ትውልድና ለቀጣይ የስራ ባልደረቦቻችን እንደ ስራ ማስኬጄያነት እንደ ስራ የስራ ተግባርነትን ሊጠቀሙበት ስለሚችል በአግባቡ ማለት በማስቀመጥም ቢሆን ለቀጣይ የትውልትና የስራ ባልደሮቦቻችን ጥሩ የገቢ ምንጭ ሊሆናችሁ ስለሚችል እንደ ስራ መነሻነት ሊጠቀሙበት ስለሚችል በአግባቡ በመያዝ በአግባቡ መጠቀም መቻል አለብን። ሰነዶች ጥራታቸውን መጠበቅ መቻል አለባቸው እና በሰነድ እንግዲህ ብዙ ሪሰርቾችም ሊሰሩ ይችላሉ ብዙ ጥናቶችም ሊሰሩ ይችላሉ። እንግዲህ ሰነድ ነው። እንግዲህ ለሁሉም ነገር መሰረቱና ሰነድ ለአንድ ስራ መጀመሪያና ማስፈፀሚያም ሊሆን የሚችልበት ሌላኛው አጋጣሚ አለ።

የስራ ጊዜ ገደብ ታስተካክላለህ ምንም ጥያቄ የለውም የስራ ጊዜ ገደብ ማስተካከል የሚጠቅመው ለማነው ነው ስንል? አንድም ለእኛ ነው ሁለቱም ደግሞ ለስራዎቻችን ነው እና የስራው ጊዜ ገደብ ስናስተካክል ምንድነው? ስራዎቻችን እንግዲህ በታቀደላቸው የጊዜ ስሌዳ ውስጥ እንዲጠናቀቁ ከማድረጉ ባሻገር የተሻለ ውጤት እንድናስመዘግብም ከፍተኛውን ድርሻ ስለሚወስድልን የስራ ጊዜ ገደብ ማስተካከላችን እጅግ ወሰኝ እና ጠቃሚ ስለሆነ ሁሉም ሰው የስራ ጊዜ ገደብ ማዘጋጀት አለበት የስራ ጊዜ ገደብ ሲዘጋጅ እንግዲህ ሁላችንም ጥሩ ውጤት ማስመዝገብ የምንችለው እና። በበኩሌ እኔ በበኩሌ የስራ ጊዜ ገድቤን አስተካክዬ ጥሩ ስራ ማስመዝገብ የምችልበት ሌላ ቁልፍ ሀሳብ ነው። ያለኝ እና ሁሉም ሰው ቢሆን የስራ ጊዜ ገደብም ማስተካከል መቻል አለበት። የስራ ጊዜ ገደብ ካልተስተካከለ እንግዲህ ጥሩ ነገር ማግኘት የምንችልበት እድሉ በጣም ጠባብ ሊሆን ስለሚችል ሁላችንም ቢሆን የስራ ጊዜ ግደብን ማስተካከላችን በጣም የተሻለ ነገር ይሆናል። እና ስራ ጊዜ ገደባችን በጥሩ ሁኔታ

መንዳት ትችላለህ ምንም ችግር የለውም። መንዳት ማለት አንድን ነገር እንግዲህ በቀላሉ ማሽከርከር ማለት ነው። እና እንግዲህ መንዳት በብዙ አይነት መንዳት በባህላዊ ሊሆን ይችላል በዘመኑ መንዳት ለምሳሌ በቅሎ መንዳት ሊሆን ይችላል። በቅሎ አሁን ለምሳሌ በባህላዊ መልኩ ይጋለባል ይነዳል እና እንደዛም የሚቻልበት ባህላዊለ የትራንስፖርት መንገድ አለ። ከዚህ ባለፈ ደግሞ በዘመናዊ ደግሞ የተለያዩ ተሽከርካሪዎች አሉ እና እንደየተሽከርካሪዎቹ የተለያየ ሞተር አላቸው። የተለያየ የመሽከርከር ጥበብ አላችሁ የተለያየ ቴክኒካል መንገዶች አሉ። እና እንደየ ስሪታችሁ የተለያየ አገልግሎት አላችሁ እንደየ ስሪታችሁ የተለያየ የመንዳት መንገድ ይኖራል። እና በዛ ልክ ሁሉም ሰው ለመንዳት ዝግጁ ሆኖ አገልግሎት መስጠት የሚችልበት ሁኔታ አለ። እኔም እየነዳሁና ብዙ ስራዎችን የምገኘው በዚህ መልኩ ነው

ሰዎችን እንዴት ታስተዋውቃለህ ሰዎች እንግዲህ በተለያየ መልኩ ልናስተዋውቅ የምንችልበት መንገድ አለ የመጀመሪያ ምንድነው? ሰላምታ በምንለዋወጥ ነው ሰላምታ በምንለዋወጥ በመጨባበጥ ይሆናል። ከዛ ስምን ማስተዋወቅ ይኖራል ማለት ነው። ስራን ሰላምታ ከተለወጡ በሗላንስ ስማችንን ያስተዋውቃል። ስማችሁን ካስተዋወቁ በኋላ የመጡበት ቦታ የት እንደሆነ ከየት እንደሆነ። ራሳችሁን እያስተዋውቃሉ። ከዛም ቢያንስ ይቀጥል ምንድነው የሚደረገው ይጠቀሳል የሠራዊነት ይጠቀስና የሚሰራው ይስራዊነት ምንድነው የሚለው? ይተዋወቃሉ ከዛም ቦታ ሞታ ተይዞ የተለያዩ የጨዋታ ክርስቶስ ይከናወናሉ። የተለያዩ ቀልድ ቀልዶች በዛ ልክ እየተጨመረ ያው እንግዲህ ጨዋታው በደንብ ደመቅ እንዲል ይደረጋል። ከዚያ በኋላ በደንብ ይተዋወቃሉ። ጥሩ የሆነ አገልግሎት የሚሰሩበት ሁኔታ እጅግ እንዲተዋወቁ የሚያደርጉ የተለያዩ ሪፎርሞችን ነጠፉና ወደ ትውውቁ በደንብ የሚገውበት ሁኔታ ይፈጠራል

በመሬት ላይ መቀመጥ ታመቻችህ? አዎ በጣም በመሬት ላይ ስትቀመጥ እንግዲህ መቾት የሚሰማህና ነጻነት የሚሰጥህ ሁኔታ አንዱና ዋነኛው እሱ ነው። እንግዲህ መሬት ማለት የሁሉም ነገር ማረፊያ ስለሆነች እንግዲህ ለሁሉም ነገር በምቾት ለማረፍ ካስፈለገ መሬት መሆን ያስፈልጋል። እና መሬት እንግዲህ ሁሉንም በጸጋ መቀበል የምትፈልግ የምትችል ልዩ የተፈጥሮ ስጦታ ስለሆነች መሬት እንግዲህ በቀላሉ ትንሽ ትርጉም የምንሰጣት የተፈጥሮ ስጦታ አይደለችም። እና መሬት እንግዲህ በጣም ከፍተኛ የሆነ ትኩረት የሚጥሉባት የተፈጥሮና ልዩ የሆነች ስጦታችንን

የዝናብ ውሃ ትሰበስባለህ? አዎ የዝናብ ውሃ ይሰበሰባል። ምክንያቱም የዝናብ ውሃ ማለት ቀላል የሚባል አይደለም። እና በጣም ከፍተኛ የሆነ ጥቅም ያለው ስለሆነ የዝናብ ውሃ ተጠቅመን በጣም ብዙ ስራዎችን መስራት የምንችልበት ሁኔታ ስላለ የዝናብ ውሃን እየተጠቀምኩበት እገኛለሁ። የዝናብ ውሃን እንግዲህ በተለያየ መልኩ ልናጠራቅም የምንችልበት መንገድ አለ። ጉድጓድ በማዘጋጀት የተለያዩ የጉድጓድ እና የተለያዩ የኮሬዎችን በማዘጋጀት ውሃን እንግዲህ ከዝናብ መሰብሰብ እንችላለን። እና እነዚህ ውሃዎችን እንግዲህ ለተለያዩ አትክልቶች ለተለያዩ የከብቶች እና ለተለያዩ እንስሳቶች እንድንጠቀምበት እናደርገዋለን። እና ሌላው ደግሞ ምንድነው የዝናብ ውሃን ለአትክልት ለጓሮ አትክልት ልንጠቅምበት እንችላለን። እና የዝናብ ውሃ በጣም ከፍተኛ የሆነ ጥቅም አለው። እና የምንጭ ውሃ በቸገረን ሰዓት የዝናብ ውሃን መጠቀም እና ለተለያዩ አገልግሎቶች እንድንውል ያደርገናል። እና የዝናብ ውሃን በብዙ ጊዜ እየተጠቀምን ለተለያዩ እንስሳቶች እንዲውል ማድረግ የምትችልበት ሌላኛው መንገድ ነው። እና የዝናብ ውሃን በጣም ከፍተኛ የሆነ ጥቅም ያለው ስለሆነ ሁሉም ሰው ይዝናብ ውሃን በአግባቡ እየተጠቀመ ለተለያየ አላማዎች እንዲውል ማድረግ አለበት። የዝናብ ውሃን እንግዲህ በጣም ከፍተኛ የሆነ ደረጃ እንድንደርስ ስለሚያግዘን ሁሉም ሰው እድሉን ተጠቃሚ መሆን መቻል አለብት።

በቀን ስንት ሰዓት ስልክ ትጠቀማለህ? ስልክ እንግዲህ በጣም በርካታ ስራዎችን ስለምናከናውንበት በርካታ ጊዜዎች እንግዲህ በስልክ ልናሳልፍ የምንችልበት ሁኔታ አለ። እና ስልክ እንግዲህ ብዙ ጥቅም አለው በጣም በርካታ አገልግሎቶችን በስልክ እንሸፍናለን እና እንደዛ ስለሆነ ደግሞ እንግዲህ ስልኮች ላይ ያው ብዙ ጊዜዎችን ልናሳልፍ የምንችልበት ሁኔታ አለ። በከፍተኛ ጊዜ ውስጥ እንግዲህ የምናሳልፈው ስልክ ላይ ነው። እና እንግዲህ በቀን ከአምስት እስከ ሰባት ሰዓት የሚሆነውን እንግዲህ በስልክ የማሳለፍ የምንችልበት ሁኔታ አለ። እንግዲህ ስልክ በጣም ብዙ መተግበሪያዎችን እናከናውናለን በጣም ብዙ አገልግሎቶችን በስልክ እናከናውናለን። እና ከፍተኛውን ጊዜ እንግዲህ በስልክ ነው እያሳለፍን የምንገኘው። እንግዲህ ስልክ ብዙ ስራ ያቀልልናል ብዙ ስራዎችን በስልክ እንሰራለን በተለያየ አገልግሎቶች እንግዲህ በስልክ እንሰጣለን። ስለዚህ ይሄን ሁሉ ስናደርግ ምንድነው የምንጠቀመው ካልነ ስልክ ነው። እና ስልክ በጣም ከፍተኛ የሆነ አገልግሎት ያለው መተግበሪያ ነው። እና ስልክ እጅግ ወሳኝ ነው። ለሁሉም የስራ ዘርፍ ስልክ በጣም ብዙውን የስራ ዘርፍ በስልክ መከወን የሚቻልበት ዘዴ ስላለ